እሺ በአደባባይ መናገር ትችላለህ? ይላል ጥያቄው አዎ መናገር እችላለሁ እንግዲህ አደባባይ ላይ የተለያዩ ንግግሮችን ላደርግ እችላለሁ። በተለያየ አጋጣሚ ማለት ነው። ይሄን ነገር የማደርገው አንደኛ ነገር እንግዲህ የተለያዩ ስብሰባዎች ሊኖሩ ይችላሉ። ይሄም የስራ ስብሰባ ሊሆን ይችላል። እንግዲህ የዛ የስራ ስብሰባ ላይ ያለኝን አስተያየት ወይንም ደግሞ ጉዳዩ ላይ ያለኝን ተጨማሪ የሆነ ጥያቄም ሊሆን ይችላል እነዛን ጥያቄዎችን በተለያየ ጊዜ እጠይቃለሁ ማለት ነው። ሌላው ደግሞ ያው ጥያቄዎችን እንግዲህ ስትጠየቅ መንስ የምትሰጥበት ሁኔታም አለ። ያው አንዳንዴ ግዴታም የሚያስገድዱን ነገሮች ይኖራሉ ማለት ነው። እዚህ ከአደባባይ ስብሰባ ጋር ተያይዞ። እንግዲህ ይህ የአደባባይ ስብሰባ ብለን የምንጠራው ወይንም ደግሞ ይሄ አደባባይ ላይ ንግግር የሚችሉ በጣም የራሳቸው ክህሎት ያላቸው ሰዎችን እናገኛለን እናስተውላለን። በተለያዩ ቦታዎች ላይ እነዚህ ሰዎች እንግዲህ የተለየ የሆነ ክህሎት አላቸው። ያንን ክህሎት ተጠቅመው እንግዲህ በአደባባይ ላይ የማውራት ችሎታ አላቸው ማለት ነው። ከዛ በተጨማሪ ያው የተለያዩን ሰዎችን እናገኛለን እንደዚህ በተለይ ከፖለቲካ ጋር ወይንም ይሄ የማህበራዊ ሳይንስ ጋር በተያያዘ ብዙ ጊዜ የሚሰሩ ሰዎች የአደባባይ ላይ ማውራት ይችላሉ ማለት ነው። እነዚህ ሰዎች እንግዲህ የረጅም ሰዓት የማውራት ልምድ አላቸው። ይሄ ነገር እንግዲህ ያው በተፈጥሮ የሚሰጥ ነገር ነው እንደተሰጠውም ነው። የምንቆጥረው ምክንያቱም ያው በጣም ረጅም ሰዓት ያወራሉ። እንደዚህ ያሉ ሰዎች እንግዲህ በጣም ተጫዋች እና የንግግር ክህሎታቸው ትንሽ ከፍ ያለ ነው። የሚሆነው ማለት ነው ለዛ ነውም ያው በእንደዚህ አደባባይ ላይ ረጅም ስዓት ማውራት። ሰዎችን ማሳተፍ የተለያዩ ጥያቄዎችን መቀበል የመሳሰሉትን ነገሮች ሲያደርጉት ያው ምንም አይመስላቸውም እነሱ። ይሄ ነገር ለነሱ ምንም በቃ ተራ የሆነ ነገር ነው የሚሆነው ማለት ነው። እና የሚወዱም አሉ ደግሞ ለዚህ ረጅም ሰዓት ማውራት ንግግር ማድረግ በጣም የሚወዱ ሰዎች አሉ። አሁን ለምሳሌ ከቤተሰብ ውስጥ ለምሳሌ ኣጎቴ በጣም እንዲህ ያለ ነገር ይወዳል። እና ረጅም ሰዓት ማውራት ይወዳል በጣም ነው ደስ የሚለው። ያው አደባባይ ላይ መሆን ይወዳል በአጠቃላይ ይሄ የተለያዩ ነገሮችን መምራት በሃላፊነት መውሰድ ማስተባበር ምናምን የመሳሰሉትን ነገሮች እንግዲህ በስፋት ሲያከናውን እንመለከተዋለን። እና ያው ይሄ የንግግር ክህሎቱም ከፍተኛ ነው። ማለት በጣም ረጅም ሰዓት ያወራል በቃ ረጅሙን ሰፊውን ጊዜ የሚወስደው እሱ ነው ማለት ይቻላል። ያው በጣም ሰፊ ጊዜ ወስዶ ረጅም ሰዓት ያወራል ጥያቄዎች ሲጠየቁ ያው ጥያቄዎችን ለመመለስ በጣም ጥረት ያደርጋል። ያው ሙሉ በሙሉም ይመልሳል ማለት ይቻላል ከዛ በተጨማሪ እንግዲህ ስናየው መምህራኖችም ረጅም ሰዓት የማውራት ችሎታ አላቸው። ያው ይሄ ከስራቸው ጋር በተያያዘ እንግዲህ ለምሳሌ አንድ ክፍለ ጊዜ ይዘው ክላስ ውስጥ ወይንም እዛ ክፍል ውስጥ ሲገቡ ያው ረጅም ሰዓት እንግዲህ የሚያወሩበት አጋጣሚ ከፍተኛ ነው። ስለ አንድ ነገር ሳይንስ ሊሆን ይችላል። ሂሳብ ሊሆን ይችላል ብቻ ስለዛ ነገር ያው ተማሪዎችን ሲያስረዱ እና ያው በዛ ዙሪያ ላይ ትንታኔ ሲሰጡ ረጅም ሰዓት ያወራሉ። ከዛ በተጨማሪ እንግዲህ ያው ትምህርት ቤት እያለን በቡድን በቡድን ሆነን የምናወራበት ሁኔታ አለ። ወይንም በቡድን በቡድን ሆነን እንግዲህ የሆነ ነገርን አጥንተን ሄደን እንድናቃርብ እንድናስረዳ ይደረጋል ማለት ነው። እንግዲህ ያው ተማሪ ፊት ወጥተን ነው ይሄን ነገር የምናቀርበው ልክ እንደ መምህር ሆነን ማለት ነው። ያ ነገር ያው የራሱ የሆነ ማርክ ይሰጠዋል ውጤት ይሰጠዋል ማለት ነው። እና ያው ወጥተን እንደዛ እናቀርባለን። ያው እናወራለን ማለት ነው ረጅም ሰዓት እናወራለን። ተማሪዎች እንግዲህ ያው የተለያየ ጥያቄ ከዚህ ጋር ተያይዞ ሊጠይቁ ይችላሉ እንግዲህ ያንን ጥያቄ ለመመለስም ጥረት እናደርጋለን ማለት ነው። የምንችለውን ያህል እንግዲህ ያው እነዚህ ነገሮች ያው አጠቃላይ እንደዚህ መድረክ ላይ ለማውራት ወይንም ደግሞ አደባባይ ላይ ለማውራት ሰው በተሰበሰበበት ቦታ ላይ ለማውራት በጣም አሪፍ የሆኑ አጋጣሚዎች ናቸው። አንደኛ እንደ ልምምድም ይሆናሉ ማለት ነው። እና ጥሩ ነው። በጣም አሪፍ የሆነ አጋጣሚ ይፈጥራል።

እሺ። ጥያቄው የሸክላ እቃዎችን ትጠቀማለህ ወይ ይላል። አዎ በሚገባ የተለያዩ የሸክላ እቃዎችን እጠቀማለሁ። ለምሳሌ ያው ከቤት ውስጥ ከምግብ የማዘጋጅባቸው ነገሮች አሉ። በሸክላ የተሰሩ ናቸው። እነዛ ነገሮች እንግዲህ መጥቀስም አስፈላጊ ከሆነ መጥቀስ ይቻላል እነዚህ ከሸክላ የተሰሩ ምግብ የምናዘጋጅባቸው ነገሮች አሉ። አንደኛው ያው ድስት የሚባለው ነው ያው የሸክላ ድስት አለ። እንግዲህ ይህ የሸክላ ድስት ያው የተለያየ ምግብ እንሰራበታለን። እንደየመጠኑም ደግሞ የተለያየ መጠን ይዘት ያለውን ወጥ እንሰራበታለን ማለት ነው። ስለዚህ በዋናነት ያው የሸክላ ድስት ወጥ ለመስሪያነት ያገለግለናል። ከዛ በተጨማሪ ደግሞ ያው የሸክላ ድስትን ስናስብ የተለያዩ ንፍሮን የመሳሰለ ነገር ልንቀቅልበት እንችላለን ማለት ነው። ይሄ ከሸክላ አፈር የሚሰራ እቃ ነው። ሌላው ነገር ደግሞ ያው አሁን በገጠር አካባቢ ላይ ደግሞ እነኚህ የሸክላ ውጤቶች በጣም ብዙ አገልግሎት አላቸው። ለምሳሌ ያህል ብንወስድ ማሰሮን ማየት እንችላለን። ማሰሮ እንግዲህ ፈሳሽ ነገር መያዣ ነው። ፈሳሽ ነገር ለማጠራቀሚያነት ይጠቀሙበታል። ይህንን ማሰሮ ወይም ገንቦ ተብሎ የሚጠራውን ነገር ሌላው ነገር ውሃ ለመቅዳትም ይጠቀሙበታል። ወይንም ከተለያየ ከምንጭ ሊሆን ይችላል ከኩሬ ሊሆን ይችላል። ከዛ ሄደው እንግዲህ ውሃ ይቀዱና ወደ ቤት ይዘውበት ይመጣሉ ማለት ነው። ሴቶች በጀርባቸው ተሸክመው ሌላው ነገር ያው ይሄ ነገር ያው በፊት አካባቢ ላይ በደንብ እንጠቀምበት ነበረ። አሁን ላይ ቤት ውስጥ ውሃ ለማስቀመጥ እንጠቀምበታለን ማለት ነው። አሁን ጄርካን በጄርካን ስለምንጠቀም። ሌላው ደግሞ የማሰሮ እንግዲህ ወተትን ለመናጥ ወይንም ደግሞ ወተት ለማጠራቀሚያም እንጠቀምበታለን። ያው የሸክላ እቃ የሚያስፈልገው አንደኛ ነገር ያው ይሄ ሙቀት በሆነበት አካባቢ ላይ ሙቀትን የመሳብ አቅሙ በጣም ዝቅተኛ ስለሆነ በጣም ተፈላጊ ይሆናል ማለት ነው። እንደዚህ ውሃን ለማስቀመጥ ወይንም ወተትን ለማርጋት በጣም አሪፍ የሆነ ቃና እንዲኖረው ያደርግልናል ማለት ነው። ከዛ በተጨማሪ እንግዲህ ይሄ ማሰሮ ከፍ ሲል ደግሞ ያው ጋን በመባል ይታወቃል። ጋን ማለት እንግዲህ በትልቁ የተሰራ እቃ ነው እሱም የፈሳሽ ነገር መያዣ ነው። እንግዲህ ያው ኢትዮጵያ ውስጥ የተለያዩ ባህላዊ መጠጦች አሉ ለምሳሌ አንዱ ጠላ ነው። ስለዚህ ይህን ጠላ ለማዘጋጀት ወይንም ደግሞ ለመጥመቅ ይህንን ጋን እንጠቀማለን ማለት ነው። እሱም እንግዲህ ከሸክላ የሚሰራ በጣም ትልቅዬ የሆነ መጠን ያለው ነው። ቦታ ይስተካከልና እንግዲህ አፈሩን ተስተካክሎ ይቀመጣል እንዲቀመጥ ዙሪያውን በድንጋይ እና በሌላ ነገር ይከበባሉ እንዳይደፋ ማለት ነው። እና የተለያየ ዝግጅት ሲኖር ለምሳሌ ሰርግ ሊሆን ይችላል። ከዛ ከዛ ባለፈ ደግሞ ይቅርታ ማህበርም ሲኖር ክርስትና ሲኖር እነዚህ ነገሮች ሲኖሩ እንግዲህ ሰዎች ያው በብዛት ሰዎችን ስለሚጠሩ ወዳጅ ዘመዶቻቸውን ስለሚሰበሰቡ ጎረቤት ይሰበሰባል የሀገር ሰው ይሰበሰባል። እንደዛ ስለሚሆን እነሱም ምን ያደርጋሉ እንግዲህ ትንሽ በዛ ያለ ጠላ ይጠመቃል ማለት ነው። እንግዲህ ይሄ ጠላ የሚጠመቀው ያው በጋን ነው። አሁን አሁን ላይ ያው በርሜልም መቷል ፕላስቲክ ነው እሱ ግን ያው አለ አሁንም ጋን እንጠቀምበታለን አለ። እንደ መገልገያነት ሌላው እንግዲህ የምናገኘው ምንድነው? ምጣድ ነው ምጣድ ሁሉም ሰው የሚጠቀምበት ከሸክላ የሚሰራ ኢትዮጵያ ውስጥ ሙሉ በሙሉ ማለት ነው። እንጀራን ለመጋገር የሚጠቀምበት ሁሉም ሰው በሚባል ደረጃ ማለት ነው። በምጣድ ነው ይህ ምጣድ ደግሞ ከሸክላ ነው የሚሰራው። ምጣድ እንግዲህ ያው በአገጋራችን እሱ በተለያየ መንገድ ልንጋግር እንችላለን ግን በኤሌክትሪክም ብናደርገው ወይንም ደግሞ በእንጨትም ብናደርገው ያው የሸክላ ምጣድ ነው የሚደረግበት ማለት ነው። ወይንም ደግሞ እንጀራ ለመጋገር የሚያገለግለን ሸክላ ምጣድ ነው። ይሄ ነገር እንግዲህ ሁሉንም በአንድ ያስማማል ማለት ነው። ያው ሁሉም ሰው የሚጠቀመው የሸክላ ውጤት ነው። እና ይህ እንግዲህ ምጣድ የምንለው ያው በእንጀራ ለመጋገር የምንጠቀምበት ነው። ስለዚህ ያው ኤሌክትሪክም የምንጠቀም ከሆነ እንግዲህ ምጣዷ በውስጥ በኩል ሽቦ ይጠመጠምበትና ከኤሌክትሪክ ጋር እንዲገናኝ ይደረጋል። ከዛም በዛ መንገድ ትሞቃለህ

ጥያቄው ምን ይላል በተፈጥሮ ውስጥ መራመድ ትወዳለህ ወይ? ይላል አዎ በጣም ነው የምወደው። በአጠቃላይ ያው ሙሉ ህይወቴ ከተፈጥሮ ጋር የተቆራኘ ነው ብዬ አስባለሁ። ይህ ነገር ደግሞ በጣም ሰላም ይሰጠኛል። ማለት የተለያዩ ዛፎች ባሉበት ውስጥ አበባ በሚተከልበት አካባቢ ወይንም ደግሞ ሳር በተተከለበት ቦታ ላይ። በእነዚህ አካባቢ ላይ መራመድ በጣም ነው የሚያስደስተኝ። እና ያው አንዳንዴ ወደ ገጠርም ወጣ ስል እንግዲህ ብዙ እጽዋቶች አሉ። እነዛ እጽዋቶች ጋር ሄጄ የተወሰነ ተንቀሳቅሼ ተራምጄ። ከዛን ደግሞ ያው ጥላ ስር በመቀመጥ ያለውን ስሜት ወይንም ደግሞ ያለውን አየር አጣጥማለሁ ማለት ነው። ያ ነገር እንግዲህ በጣም የህሊና እረፍት ይሰጠኛል። አንዳንድ ጊዜ እንደውም ያው እንደዚህ እንግዲህ ወጣ ስል ወይንም ደግሞ ያው ልጅ እያለው ገጠር ነው። ያደኩት እና ያው አካባቢያችንን በጣም የአታክልት ከፍተኛ የሆነ የአታክልት መጠን አለ። እንግዲህ ያው ፈተና ለመፈተን ጥናት ሳጠና ወይንም ደግሞ ንባብ ሳነብ እቤት ውስጥ አልቀመጥም ማለት ነው። ምክንያቱም ወደ ውጪ ወጥቼ እንግዲህ የተለያየ አትክልት ስላለ እነዛ አትክልት ውስጥ እገባና ያው ጥላ ስር ተቀምጬ ነው የማጠናው ማለት ነው ለፈተና የምዘጋጀው። እንግዲህ ይሄንን ማረጌ ራሱ በጣም ጠቅሞኛል ብዬ አስባለሁኝ በጣም ብዙ ጥቅም አለው። አንደኛ ሀሳቤን ለመሰብሰብ በራሱ በጣም አሪፍ ነገር ነው። ሁለተኛ ነገር ያው ማንም ሰው ወደዛ አካባቢ አይመጣም። ጸጥ ያለ ነው ከዛ በተጨማሪ ደግሞ በጣም ደስ የሚል አየር ይኖረዋል። ቅዝቃዜም ይኖረዋል በጣም ቆንጆ ነው የሚሆነው የተወሰነ ንፋስም እንግዲህ ንጹህ ንፋስ ወይንም ንጹህ አየር አገኛለሁኝ። ያ ነገር ደግሞ ያው በጣም ውስጤን ያረጋጋኛል። እና በደንብ እንዳነብና ያው በደንብ ነገሮችን እንዲይዝ ረድቶኛል ማለት ነው። እንግዲህ ያው ብዙ ከይሄ ከቤታችን ካለንበት ቤት ብዙ እሩቅ ስላልሆነ የ አትክልት ቦታው እዛ አትክልት ውስጥ ያው እረፍትም ሳያረግ ወይም መጽሐፌን አስቀምጬ ያ የተወሰነ ለመራመድ እሞክራለሁ እዛ ውስጥ እንግዲህ የተለያዩ አትክልቶችን እየነካካው እጽዋቶችን እየነካካው ለመራመድ እሞክራለሁ። ያ በጣም የመጨረሻ በቃ በጣም ሰላም ነው የሚሰጠው በጣም ደስ የሚል ስሜት አለው። እና ያው ከዛ አንፃር በጣም እወዳለሁኝ በአትክልት ቦታዎች ላይ መንሸራሸር መሄድ። እንደውም ያው ከዚህ ጋር ተያይዞ አሁን ላይ እየተሰሩ ያሉ የሳር ቦታዎች ወይንም የአትክልት ቦታዎች አሉ ከተማ ውስጥ ራሱ ይሄ ነገር እንግዲህ በጣም አሪፍ ነገር ነው። ማለት ይሄ ነገር መደረጉ በጣም ቆንጆና አሪፍ የሆነ ነገር ነው። ይሄው ብዙ ሰዎች በዛ መንገድ ላይረዱት ይችላሉ ግን። ለምሳሌ ያው ቤት ውስጥ ከተማ ላይ ስንሆን ቤት ውስጥ እንደፈለግን ልናስብ አንችልም አንዳንድ ጊዜ አጋጣሚዎች ወይንም ደግሞ ሁኔታዎች የአኗኗራችን ሁኔታ በጣም የተጠጋጋ ሊሆን ይችላል ወይንም ደግሞ በጣም የተቀራረበ ጠባብ ክላስ ውስጥ የሚኖር ሰው ይኖራል እንግዲህ እዛ ክላስ ውስጥ የሚኖር ሰው ያ ሰውዬ በቃ እረፍት ለማድረግ ወይ ለማሰብ በጥሞና ለመቀመጥ ብዙ ላይመቸው ይችላል። ስለዚህ ያው ወደ ውጪ ላይ ደግሞ ሲወጣ እንግዲህ የተለያዩ ካፌዎች ሬስቶራንቶች ወይንም ምግብ ቤት መዝናኛ ቦታዎችም እንዲሁ የተጨናነቁ ናቸው እና ብዙ አይመችም ያው ከሰዎች ጋር እነሱን ቢሆን ያው በወንበር የተሞላ ነው የሚሆነው ማለት ነው። ስለዚህ እነዚህ አይነት የሳር ቦታዎች ወይንም ደግሞ እነዚህ አይነት የአትክልት ቦታዎች መዘጋጀታቸው በጣም አሪፍ ነው ብዬ አስባለሁ። ከዛ አንፃር አንደኛ አንድ ሰው ሳንቲም ብዙ ብር ሳያወጣ ምንም ነገር ሳያወጣ እዛ ቦታ ላይ ሄዶ መቀመጥና መንፈሱን ማደስ ይችላል ማለት ነው። ሌላው ነገር ደግሞ በዛውም መጽሐፍ የሚፈልገው ነገር ካለ መጽሐፍ ይችላል ቁጭ ብሎ ማንበብ የሚፈልገውም ነገር ካለ ማንበብ ይችላል። ሌላው ደግሞ ያው እዛ ጋር ቁጭ ብሎ ንጹህ አየር እየተነፈሰ መንገዱ ላይ ያለውን ነገር ማየት እንቅስቃሴዎችን ማየት የሚያስደስተው ከሆነ ደግሞ እንደዛ ቁጭ ብሎ እንግዲህ እንትን ማለት ማሳለፍ ይችላል ማለት ነው። ከዛ በተጨማሪ ደግሞ የተለያዩ ትኩስ ነገሮች ወይንም ለስላሳ ነገሮች መጠቀም የሚፈልግ ከሆነ የተለያዩ ሳንዱች ቺፕስ የመሳሰሉ ነገሮች

እሺ ጥያቄው ምን ይላል ፍየል አይተህ ታውቃለህ ወይ? ይላል አዎ ፍየል አይቼ አውቃለሁ። እንግዲህ ያው አሁንም ወደ ልጅነቴ ልመልሳችሁና። ያው ካደኩ በኋላ ልጅም ሳይሆን ካደኩ በኋላ ብቻ ያው ፍየሎች ቤት ውስጥ ነበሩን። ፍየሎች እንግዲህ አባቴ ፍየሎች ያረባ ነበር። ያው ፍየል ብቻ ሳይሆን የተለያዩ እንስሳቶች አሉ። ከእነሱ ውስጥም እንግዲህ በሬ አለ ላም ያው ጥጆች አሉ እነዛንም የሚሉ አህያ አለ። ፍየል አለ በግ አለን። እና እነዚህ ነገሮች ነበሩ እና ፍየሎችም እንደዛው ነበሩ። እንግዲህ ያው ፍየል የተለያየ እንስሳቶች የየራሳቸው የተለያየ ባህሪ አላቸው። እንደየ እንትና እንደየተፈጥሯቸው ማለት ነው። ፍየል ትንሽ ፈጣን የሆነች እንስሳ ነች በጣም ትፈጥናለች። እና ያው ፍየሎችን ትንሽ ለመጠበቅም ያው አሁን ለምሳሌ በገጠር እረኝነት ይባላል እረኝነት ማለት እንስሳትን መጠበቅ ማለት ነው። እንስሳትን ወደ ግጦሽ ቦታ ሳር ወዳለበት ቦታ ወደ ውጪ ይዞ ሄዶ እነሱን ያንን ግጦሽ ማብላት ሳር ማብላት እና ከተለያዩ አውሬ መጠበቅ። ማለት ነው እረኝነት ማለት እንግዲህ ለእረኝነት የማትመች እንስሳ ብትኖር ፍየል ነች። ምክንያቱም በጣም ትፈጥናለች። ለምሳሌ ያው ፍየል እንደሚታወቀው በጣም ብዙ ቅጠልን በመብላት ነው የምትታወቀው። ያው ሳር ላይ ብዙ ትኩረት ትበላለች ግን ብዙም ትኩረት አታደርግም። ማለት ይሄ አጎንብሳ ምናምን ከመብላት ይልቅ የተለያዩ ቅጠላ ቅጠሎችን ነው የምትመገበው። እና ያው አካባቢያችንም ለዛ ነገር ምቹ ነው። እና ከዛ የተነሳ ያው ፍየልን ስንጠብቅ እንግዲህ አንድ ቦታ ላይ አድርገናት እንዲበሉ አድርገን በጣም በፍጥነት ነው የሚንቀሳቀሱት። እና ረጅም ርቀት ሊሮጡ ይችላሉ ወላ ማለት ነው። እና የሆነ በቃ ፍየል የያዘ ሰው ወይንም ደግሞ ከአንድ ላይ ከእንስሶዎቹ ጋር ፍየል ያለው ሰው ተረጋግቶ መቀመጥ ወይንም መጫወት አይችልም ማለት ነው። ከጓደኞቹ ጋር በእረኝነት ቦታ ላይ ምክንያቱም ይሄዳሉ በጣም ይፈጥናሉ። እንደገና አንድ ቦታ ተረጋግተው አይቆሙም ወይንም አይበሉም። ለምሳሌ ሌሎች እንስሳቶች አሁን በሬን ብንወስድ ይበላል ሳር ይግጣሉ። ያው ቅጠል የሚበሉበት አጋጣሚ አለ ይበላሉ እንደ ፍየልም ባይሆን ግን ያው የተወሰነ ከበሉ በኋላ ሊተኙ ራሱ ይችላሉ አንድ ቦታ ላይ ማለት ነው። የዛን ያህል ረጅም ርቀት አይሄዱም። ፍየሎች ግን ለምሳሌ አፋፍ ላይ አድርገሃት በአንዴ ጥግ ልትወርድ ትችላለች እየሮጠች ማለት ነው። ያ ነገሩ ትንሽ ፈታኝና የሚከብድ ነገር ነው። ፍየልን መጠበቅ እንግዲህ ከዛ በተጨማሪ የፍየል ስጋ በጣም ለጤንነት አስፈላጊ ከሚባሉ እንስሶች አንዱ ነው። ያው ይህም የሆነበት ምክንያት እንግዲህ ፍየል የተለያየ ቅጠላ ቅጠል ስለምትመገብ ስጋዋ መድሃኒት ነው ይባላል። እንደ መድሃኒት ነው ስጋዋ እና ያው በጣም ጣፋጭ ስጋ ነው አንደኛ ለምግብ መፈጨት በጣም በፍጥነት ነው የሚፈጨው። ያው እንደሌሎች ስጋዎች አይከብድም። ከዛ በተጨማሪ እንግዲህ ይሄ የ የመፍጠር ጮማን የመፍጠር አቅሙ ዝቅተኛ ነው። ሰውነታችን ውስጥ ያው ለመድኃኒትነት ያገለግላል። እና ያው ይሄ ነገር በጣም ደስ የሚል ነገር ነው። ሰዎች የፍየል ስጋን ቢመገቡ ብዬ እመክራለሁ እኔም በጣም ከምወደውና ከምመርጠው የስጋ አይነት ውስጥ አንዱ ፍየል ነው። የፍየል ስጋ ነው የፍየል ስጋን በጣም ነው የምወደው። እና ጣፋጭም ነው ያው ሲበላ ይለያል ከሌሎች ስጋዎች ይለያል ሲበላም በጣም ጣፋጭነት አለው የተለየ ጣዕም አለው ማለት ነው። ከዛ አንፃር ያው በተለይ እድሜያቸው ከፍ ያሉ ሰዎች ወይንም ደግሞ ወፍራም የሆኑ ሰዎች ከፍተኛ የሆነ የስብ መጠን ያለባቸው ሰዎች እና እንግዲህ ስጋን ማቆም የከበዳቸው ሰዎች ያው የከብት ስጋ ከመብላት የፍየልን ስጋ መመገብ በጣም ተመራጭነት አለው። አሪፍ ነው። እና ይሄንን እመክራለሁ ማለት ነው። እነዚህ ፍየሎች ያው አንዳንድ ሰዎች ወተት የፍየል ወተት የሚጠጡ ሰዎች አሉ እኔ ብዙም አልወድም። ፍየል እንግዲህ አንዳንድ ጊዜ መንታም ልትወልድ ትችላለች ወይንም ደግሞ

እሺ ጥያቄው ምን? ይላል ገመድን መጠቀም ታውቃለህ ወይ ይላል አዎ በደንብ ነው የማውቀው። ገመድን እንግዲህ ለተለያየ ነገር እጠቀምበታለሁ። አንደኛውን ገመድን የምጠቀምበት ልብስ ለማስጣት ነው። ያው ልብስን ማጥበው እንግዲህ በእጄ ነው ይሄ በእጄ አጥቤ የጨመኩትን ልብስ እንዲደርቅልኝ ፀሀይ ላይ ነው የማሰጣው። እንግዲህ ያን ፀሀይ እንዲያገኝ ደግሞ ግራና ቀኝ የተመታ እንጨት አለ እዛ እንጨት ላይ ገመዱ ይወጠራል ማለት ነው። እንግዲህ የተወጠረው ገመድ ላይ ያንን ልብስ አሰጣለሁኝ ዘርግቼ አሰጠዋለሁ እንግዲህ ያ ልብስ በፀሀይና በንፋስ ይደርቃል ማለት ነው። ሲደርቅ ሰብስቤ አስገባዋለሁ ያው ገመዱ እዛው ላይ ነው የሚሆነው ማለት ነው። ከዛ በተጨማሪ እንግዲህ ገመድን ለተለያየ የሰውነት እንቅስቃሴ ለመስሪያነት እጠቀምበታለሁ። ይህን ገመድ እንግዲህ ለሰውነት እንቅስቃሴ መስሪያ ወይንም ለአካል ብቃት የሚባለው ማለት ነው ይሄ ገመድን ተጠቅሜ እዘላለሁ ማለት ነው። ይህ ገመድ እንግዲህ ከሌሎቹ ገመዶች ትንሽ ወፈር ያለና ጫፍና ጫፉ ላይ መያዣ ፕላስቲክ የገባበት አይነት ገመድ ነው። እንግዲህ ያው ለመዝለል በጣም አሪፍ እና ጠቃሚ የሆነ የገመድ አይነት ነው ማለት ነው። እንግዲህ ያው ገመድ ዝላይም ራሱን የቻለ የስፖርት አይነት ወይንም ደግሞ የአካል ብቃት እንቅስቃሴ ነው ማለት ነው። በዛ መሰረት እንግዲህ በሳምንት ለሶስት ቀናት ጠዋት ጠዋት ገመድ እዘላለሁ ማለት ነው ያው የአካል ብቃት እንቅስቃሴ እሰራለሁኝ። ይሄ ነገር ለጤንነትም በጣም አሪፍ ነገር ነው። እንደገና ያው ለሰውነት ቅርጽ ለመጠበቅም የተሻለ ነገር ነው። ስለዚህ እንደዛ ያው ገመድ ዝላይ እሰራበታለሁ ማለት ነው። ለዛ እገለገልበታለሁ። ሌላው እንግዲህ ገመድ ያው በጣም ዘርፈ ብዙ ጥቅሞች አሉት። ለምሳሌ በአንድ መዳበሪያ ውስጥ እህል ጨምረን ያንን መዳበሪያ እንዳያፈስ በገመድ ነው የምናስረው። ይህ ገመድ እንግዲህ በጣም ቀጭን ቀጠን ያለ ገመድ ወይንም ደግሞ ይሄ በተለምዶ ሚጎ ገመድ ብለን የምንጠራው ገመድ አይነት አለ። ሚጎ ገመድ ማለት እንግዲህ ከፕላስቲክ የሚሰራ የሚዘጋጅ የገመድ አይነት ነው። በዛ ገመድ የመዳበሪያውን አፍ ጠቅልለን እናስርበታለን ማለት ነው። እንግዲህ ከአንድ ቦታ ወደ አንድ ቦታ ለመጓጓዝ ወይንም ለመውሰድም ያገለግለናል። ያንን በደንብ ካሰርን በኋላ የምንፈልገውን ነገር ላይ አድርገን ማጓጓዝ እንችላለን። ሌላው ከዛ በተጨማሪ እንግዲህ ገመድ ደግሞ የተለያዩ እቃዎችን አንድ ላይ ሰብስቦ ለማሰር ያገለግለናል። ለምሳሌ መኪና ያላቸው የጭነት መኪና ጭነት ጭነው ከጨረሱ በኋላ ከላይ ሻራ ያለብሱታል ያንን ሻራ የሚያለብሱት እንግዲህ ዝናብ ከመጣ የጫኑ ጭነት እንዳይበላሽባቸው ነው። በመጨረሻ ላይ ከሸራው ጫፍ ጫፍ ላይ እንግዲህ ዘለበት አለው ወይንም ደግሞ ቀዳዳ የተዘጋጀ ቀዳዳ አለ። በዛ ቀዳዳ ውስጥ እያሾለኩ ያው ገመድ እያሾለኩ እንግዲህ እየ ከመኪናው አካል ጋር እየጠለፉ ያስሩታል ማለት ነው። ያንሸራ ምክንያቱም ያው እንደዛ በገመድ ካላሰሩት ንፋስ ሊወስደው ይችላል። ያው በከፍተኛ ፍጥነት ስለሚሄድ መኪናው እንግዲህ የንፋስ ተቃራኒ የሆነ የንፋስ የአየር ግፊቱም በዛው ልክ ከፍተኛ ነው የሚሆነው ማለት ነው። ስለዚህ የአሸራ ካልታሰረ ያው በቀላሉ ንፋስ ሊያነሳው ይችላል። ለዛም ያው በገመድ ግራና ቀኝ እንግዲህ እየጠለፉ የተለያዩ ዘለበቶች ይኖራሉ ወይንም ቀዳዳዎች ይኖራሉ ሸራው ላይ ከእሱ ጋር እየጠለፉ እንግዲህ ከመኪናው አካል ጋር አጥብቀው ያስሩታል ማለት ነው። ለዛም ያው ገመድ ይጠቅማል። ሌላው ነገር እንግዲህ ገመድ ያው ለተለያየ ነገር ይጠቅመናል። ለምሳሌ እንጨት አንድ ላይ ለማሰርም እንጠቀምበታለን ያው በገበያ ላይ የሚሸጡ እንጨቶች ለማገዶነት የሚያገለግሉ እንጨቶች ተሰብስበው ያው በገመድ ነው። የሚታሰሩት እንግዲህ ያ በገመድ እንዳይበታተን ያው በአጠቃላይ ተበታትኖ እንዳይወድቅ ነው የሚታሰረው ማለት ነው። በአጠቃላይ ስናየው ነገሮችን ለማሰር ሰብስቦ ለመያዝ ያግዘናል። እንግዲህ ያው ገጠር አካባቢ ላይም በጣም ብዙ ስራዎች ይሰራሉ። በገመድ ብዙ አይነት ስራዎች ነው የሚሰሩት ያው በግብርና ስራ ላይ። ቅድም እንዳልኩት እህል መዳበርያ ውስጥ ተደርጎ መዳበርያውን ለማሰር ከማሳ ወደ ውድማ ወይንም ወደ ደጅ ሲጋዝ።

እሺ። ጥያቄው ምን ይላል በባህላችሁ ሰርግ እንዴት ይከናወናል? ይላል እንግዲህ የኢትዮጵያ ውስጥ ያው የሰርግ ስነ ስርዓት። በጣም ደማቅ የሆነና ሰፊ የሆነ ዝግጅትን የሚይዝ ስርዓት ነው። እንግዲህ ሰርግ እንዴት ይከናወናል ብለን? ሁለት አይነት ነገሮችን መጥቀስ እንችላለን አሁን ላይ የምናያቸው ሰርጎች አሉ። እና ትንሽ ደግሞ ያው በፊት ላይ ያሉ የሰርግ ስነ ስርዓቶች አሉ። ያው ለማንኛውም እኔ ለምሳሌ ያህል የከተማውን የሰርግ ስርዓት ማንሳት ይቻላል። ወይም ደግሞ ገጠር አካባቢ በምን አይነት መልኩ? እንደሚስተናገድም እንደሚሰራም ሰርግ ስነ ስርዓትን ለመካሄድ ማንሳት ይቻላል ማለት ነው። ያው ሁለቱ ባልና ሚስቶች ወይንም ደግሞ ሁለቱ ተጋቢዎቹ ወይንም ደግሞ የሚግባቡ ወይንም ደግሞ ከዚህ በፊት የሚተዋወቁ አይነት ሰዎች ነው መሆን ያለባቸው። እነዛ ሰዎች ከተስማሙና ከተነጋገሩ በኋላ መጨረሻ ላይ እንግዲህ ያው የሴቷ ሴቷ ወይንም ሙሽሪቷ ወደ አባቷ ቤት ሽምግልና እንዲልክ ትጠይቀዋለች ማለት ነው። ወይንም እሱም ይጠይቃል ያው ብቻ እሱ ለአግባሽ ብሎ ሲጠይቅ ያው ሽማግሌ ላክ ትለዋለች ማለት ነው። ወይንም አንድ ላይ መሆን ሲፈልጉ ሽማግሌ ወደ ሴቷ ቤተሰብ ይሄዳል። የሚሄዱት ሽማግሌዎች ያው የሴቷን ቤተሰብ ለማስፈቀድ ነው ወይንም ለማሳወቅ ነው ማለት ነው ፍቃድን ለማግኘት ነው። እነዛ ሽማግሌዎች የሚልከው ወንዱ ክፍል ወይንም ደግሞ የወንዱ ቤተሰብ ነው ማለት ነው። ሴቷም ቤተሰብ እንግዲህ የመጡለትን ሽማግሌዎች ጥያቄያቸውን አስተናግዶ እናስብበት ብለው ይመልሳሉ ማለት ነው። ይህ ማለት እንግዲህ ሌላ ቀነ ቀጠሮ ይሰጣቸዋል። ቤተሰብ ያው ከዘመድ ጋር እንማከርበት ይልና ያው ዘመዶቹን ሰብስቦ ይማከራል እንዲሁም ያው ልጁን ሴት ልጁን ይጠይቃል ማለት ነው። ከዛ በኋላ ያው የፍቃድ ሲገኝ በቀጠሮአቸው መሰረት ይመጣሉ። በቀጠሯቸው መሰረት የመጡት ሽማግሌዎች እንግዲህ የተለያየ ዝግጅት ተደርጎ ነው የሚጠብቃቸው ያ ሽምግልና ይባላል። እንግዲህ ይህ ሽምግልና ያው በፊት ገጠር አካባቢ ላይ ወይንም የሴቷ ቤተሰቦች አንዳንድ መጠጦችን ያዘጋጃሉ። ለምሳሌ ባህላዊ መጠጥ ጠላ ሊሆን ይችላል ጠጅ ሊሆን ይችላል አረቄ ሊሆን ይችላል እነዚህን ነገሮች ያዘጋጃሉ እና የተለያዩ ምግቦችን ይሰራሉ። ይሄ የተለያየ ባህላዊ ምግቦችን ያዘጋጃሉ ማለት ነው። ለምሳሌ ዶሮ ወጥ ይሰራል እንደገና ደግሞ ስጋም ካለ እንግዲህ ክትፎ ይሰራል። አይብም ይዘጋጃል እነዚህ ነገሮች ይቀርባሉ እና ዘመድ ቤተ ዘመድ ይጠራል። ከዛን ያ ቤተ ዘመድ ይሰበሰባል እና ያው ከወንዱ ወገን የሚመጡ ሽማግሌዎች ስጦታ ይዘው ይመጣሉ ማለት ነው። ስጦታው እንግዲህ የተለያየ አይነት ስጦታ ነው የሚሆነው። አንደኛ ነገር ያው የሚመጣው ስጦታ ለምሳሌ መጠጥ ሊሆን ይችላል። ያው ባዶ እጃቸውን አይገቡም ወይንም ደግሞ አይመጡም ማለት ነው። እነሱ አሁን ላይ ደግሞ እየተለመደ ያለው ነገር ምንድነው? በግ ይዘው ይሄዳሉ። አሁን አሁን ላይ ይሄ ነገር እንግዲህ ያው ከተለያየ የሰው ልጅ ገቢውን ከመጨመር አንፃር ሊሆን ይችላል። እንግዲህ እንደዛ ይዘው ይመጡና ያው ይገባሉ ንግግር ያው ይነጋገራሉ ወደ ስምምነት ነው የሚደርሱት ማለት ነው። የዛን ቀን እንግዲህ የተዘጋጀው ምግብ ከቤተ ዘመድ ጋር እና ከወንዱ ሽማግሌዎች ጋር አንድ ላይ በመሆን ይመገባሉ። መጠጥም ይጠጣሉ ከዛን የሰርግ ቀጠሮ ይያዛል ቀነ ቀጠሮ ማለት ነው። በዛ መሰረት እንግዲህ የሰርግ ስርዓታቸውን ቀነ ቀጠሮ ሲያዝ ያው የወንዱን ቤተሰብ የሴቷን ቤተሰብ የራሱን የሆነ ዝግጅት ያደርጋል። ያው ወንዱም የራሱም ሚዜዎች ያዘጋጃል ሴቷም እንደዛ ሚዜዎች ታዘጋጃለች እና የተለያዩ አልባሳት ይገዛል ጫማ ወይም ብቻ ለሴቷ የሚያገለግል ነገር ወንዱ ይገዛል። የሰርግ ቀን ያንን ይዞ ይሄዳል ሴቷ ቤተሰብ ጋር ማለት ነው ያው እንደዚህ ያለ ነገር የተለመደ ነው። አሁን ላይ እንግዲህ ይሄ ነገር ያለ አይመስለኝም ያው ጥሎሽ ተብሎ የሚታወቀው ነው። ይሄ ነገር ያው ቀለል ያለ ጥሎሽ ነው። አርባ ሰዓት ምናምን መውሰድ። ሌላው የወንዱ እንግዲህ ለሴቷን እንዲያስጊጥ ይገደዳል ማለት ነው በፊት ላይ ወርቅ ይገዛል እንደውም ብዙ ቤተሰብ በዚህ ጉዳይ ላይ ትንሽ ጭቅጭቅ ውስጥ

እሺ በሰአት የምትደርስ ሰው ነህ ይላል? ጥያቄው አዎ ያው በሰአቴ ለመድረስ እሞክራለሁ እና ብዙውን ጊዜም ያው ከሰዎች ጋር ቀጠሮ ሲኖረኝ በሰአት እደርሳለሁኝ ብዙም ማረፍድ አይነት ሰው አይደለሁኝም። ምክንያቱም ያው አንድ ቦታ ለመሄድ ስፈልግ ወይንም ደግሞ ሳስብ መጀመሪያ ላይ ሰአቴን አስተካክላለሁ ማለት ነው። ማለት እቅድ አወጣለሁ ለምሳሌ የሚሄድበት ቦታ? ስንት ሰዓት ይፈጅብኛል ወይንም ደግሞ ከቤት ስንት ሰዓት ብወጣ በትክክለኛው ሰዓት እደርሳለሁ? ብዬ አስባለሁ ማለት ነው እና ያንን ሰዓት አስቀምጣለሁ። ከዛም በኋላ ደግሞ ያው ለመነሳት ወይንም ደግሞ ቤት ውስጥ ለመዘጋጀት የሚፈጅብኝን ሰዓት አስባለሁ ማለት ነው። እና ያንን አስቤ ያው መነሳሳት እለብሳለሁኝ እጀምራለሁ ማለት ነው። መነሳት እጀምራለሁኝ ያው አንደኛ ነገር እንግዲህ ወይ ቀጠሮ ሲኖርብን የሆነ ቦታ ላይ ሰው ለማግኘት። ስንሄድ ምንድነው የምናደርገው? ያው አንደኛ ንጽህናችን መጠበቅ ስላለብን ያው በትክክል ተረጋግቼ እታጠባለሁ ማለት ነው። እንግዲህ ከታጠቅኩ በኋላ የተለያዩ ሜካፖችን ወይንም ደግሞ የፊት ማስዋቢያዎችን እጠቀማለሁኝ። ያን የፊት ማስዋቢያ ተጠቅሜ ያው ምግብ መብላት ካለብኝም ምግብ እበላለሁኝ ከዛን እንግዲህ መልበስ ያለብኝን ልብስ መርጬ እለብሳለሁ ማለት ነው። ልብሴን ከመረጥኩ በኋላ ለቦታው የሚያስፈልጉኝን ነገሮች በቦርሳዬ ውስጥ እከታለሁኝ። እና ያው እነዚህ ነገሮች እንግዲህ በጣም ወሳኝ ናቸው። አንዳንድ ጊዜ የሚያስፈልገንን ነገር ሳንይዝ እንሄዳለን ያ ነገር ልክ አይደለም። ይህ ነገር የሚፈጠረው እንግዲህ በሰአት ካለመዘጋጀት ወይንም ደግሞ አቅዶ ካለመነሳት አንፃር ነው። ወይንም ደግሞ እነዛን ነገሮች ስንሰበስብ የምንሄድበት ቦታ መድረስ ያለብን ሰዓት ላይ ሳንደርስ እንቀራለን። እና ይሄ ማርፈድ የሚለው ነገር ይፈጠራል ማለት ነው። ያ ነገር እንዳይሆን ቀደም ብዬ እነዚህን ነገሮች አስተካክዬና ሰአቴን በትክክለኛው ሁኔታ የማደርገውን ነገር እመድባለሁ ማለት ነው። በዛ መሰረት እንግዲህ ያው እንቀሳቃሳለሁ ማለት ነው። ስለዚህ ያው በሰአት ለመድረስም ይህ ነገር በጣም ይረዳኛል ብዬ አስቤያለሁ ያው የሚረዳኝም ነገር ነው። ሌላው እንግዲህ ያው ስናይ ይሄ ቀጠሮ ላይ በተመለከተ በተለይ ያው ኢትዮጵያ ውስጥ ወይንም ደግሞ እኛ ሀገር ውስጥ የማይከበር ነገር ነው። ከማይከበሩ ነገሮች ወይንም ቦታ ከማይሰጣቸው ነገሮች አንዱ ቀጠሮ አለማክበር በጣም ይታያል። ሰዓት አለማክበር እንግዲህ ያኔ ከምን እንደመነጨ አላውቅም። ይሄ ነገር ሰዎች አስር ደቂቃ ምናምን አስራ አምስት ደቂቃ የቆዩትን እንዳረፈዱ አይቆጥሩትም ወይንም ይቅርታ ብለው ራሱ አይጠይቁም ማለት ነው። ልክ በሰአት እንደደረሱ አድርገው ነው የሚያስቡት። ያ ነገር ግን እኔ ትክክል ነው ብዬ አላምንም በጣም ስህተት የሆነ ነገር ነው። ይሄ ነገር ምክንያቱም አንድ ሰው ያው ቀጠሮ ከተቀጣጠረ ሁሉም ሰው ተመሳሳይ አይነት የጊዜ አጠቃቀም አይኖረውም። ስለዚህ ያ ሰውዬ ለምሳሌ በጣም ብዙ ስራ ሊኖርበት ይችላል። ስለዚህ ያንን በመጠበቅ ሰአቱን ያሳልፋል ማለት ነው። ይሄ ነገር ትንሽ ስሜት የሚረብሽ ነገር ነው። እኔ ሰው መጠበቅ ብዙም አይመቸኝም እና ከዛ አንፃር ቢታይ በጣም አሪፍ ነው ብዬ እገምታለሁ። ምክንያቱም ያው ሰዎችን ቁጭ ብለን ስንጠብቅ ብዙ ሰዓታትን እናሳልፋለን። በአንድ በሰአቱ የሚጠቀም ሰው ደግሞ ሌላ ቀጠሮንም ሊያዛባበት ወይንም ደግሞ ሌላ ማድረግ የሚፈልገውን ነገር በሰአቱ ይቀራል ማለት ነው። እና ከዚህ አንፃር ያው ሰዎች ማስተካከያ ቢያደርጉበት ይህን ነገር በጣም አሪፍ ነው ብዬ እገምታለሁ። ምክንያቱም ያው ብዙ ሰው ምን ያደርጋል? ምንም አይመስለውም የተወሰኑ ሃያ ደቂቃ ሰላሳ ደቂቃ ልክ እንደ መደበኛ አድርጎት ስለሚያስበው ነው። ይህንን ያልኩት ያው በትልቅ ድርጅቶችም አካባቢ ላይ ይህ ነገር እናስተውላለን። ረጅም ሰዓት ያስጠብቃሉ ቀጠሮ ከተቀጠረበት እና በዚህ ሰዓት ስብሰባ አለ ወይንም ደግሞ በዚህ ሰዓት ላይ እንገናኝ ብሎ። ሰራተኞቻቸውን ወይም ሰዎቹ ከጠሩ በኋላ በጣም ረጅም ሰዓታት ነው በቃ እነሱ የሚያስጠብቁት ማለት ነው። ይሄ ነገር። እንደዛ ለምን? እንደሚሆን ራሱ እኔንጃ ብዙም አይገባኝም። ያው ትንሽ እንግዲህ ያው በሰአት ያለመጠቀም ነገር ኢትዮጵያ ውስጥ በስፋት ይታያል ማለት ነው። እና ያው ሰዎች ከዛ አንፃር ስለሚያዩት ይመስለኛል ይህንን የሚያደርጉት ግን ይህ ነገር ተገቢ አይደለም። ያው ሰአታችንን በአግባቡ ብንጠቀም የተሻለ

ሺህ በድን ቋንቋ ታምናለህ ወይ ይላል እንግዲህ ይሄ ማመን ሲባል አላውቅም። ብቻ ግን ያው የተለያዩ በድን ቋንቋዎች አሉ ለምሳሌ የምልክት ቋንቋ ብለን የምንጠራው አይነት ቃል ሳናወጣ ሰዎች ምንም አይነት ቃል ሳያወጡ የሚግባቡበት ሁኔታ ነው ማለት ነው። ይህ የመግባቢያ አይነት እንግዲህ የምልክት መግባቢያ በመባል ነው የሚታወቀው። ይሄን የምልክት መግባቢያ እንግዲህ የተለያዩ ሰዎች ይጠቀሙበታል። ለምሳሌ መስማት የማይችሉ ሰዎች በምልክት ቋንቋ ይግባባሉ ይሄህንን ምልክት በመስጠት ይግባባሉ ማለት ነው። ሌላው ደግሞ ያው መስማት ማውራት የማይችሉም ሰዎች እንደዛው በምልክት ቋንቋ ነው የሚግባቡት ማለት ነው። እነኚህ ሁለት አይነት ሰዎች እንግዲህ በ የምልክት ቋንቋን በስፋት በይበልጥ ይጠቀሙበታል። ያ የምልክት ቋንቋ እንግዲህ የራሱ የሆነ ጥናት አለው። ምክንያቱም እንደ አንድ መግባቢያ ስለሆነ። ስለዚህ ያው በተለያዩ ቦታዎች ላይ ትምህርት የሚሰጥበት ቦታ ይኖራል። እና ሰዎችም ለምሳሌ በምልክት ቋንቋ የሰዎች ጋዜጠኞች ሲያወሩ አንዳንድ ትልልቅ ዜናዎችና ትልልቅ ስብሰባዎች ላይ የምልክት ቋንቋ እንዲያሳዩ የሚገቡ ሰዎች አሉ። እንግዲህ ሰዎች በሚያወሩበት ዜናውን በሚያነቡበት ሰዓት እነሱ ደግሞ በምልክት ቋንቋ ያሳያሉ ማለት ነው እንግዲህ ያው በዛ መልኩ መከታተል ይችላሉ ማለት ነው። ተመልካቾች ወይንም ደግሞ የመስማት እና የተሳናቸው ሰዎች ማለት ነው። ያው የራሱ የሆነ መግባቢያ ነው ለምሳሌ የተለያየ መዝሙር ላይም የምልክት ቋንቋ እናያለን። ስብሰባ ላይም የምልክት ቋንቋ እንዲሁ ያው ይደረጋል። ሰዎች እንዲያሳዩ ይደረጋል ማለት ያው ይሄንን የሚችሉ ሰዎች እንዲያሳዩ ይደረጋል ማለት ነው። ስለዚህ እነዛ ሰዎች በዛ መልኩ መረጃን ያገኛሉ ማለት ነው። ምልክትን በማሳየት እንግዲህ እኔ በጣም ይገርመኛል ያው የራሱ የሆነ ጥናት ይኖረዋል ብዬ አስባለሁ ይሄ ነገር። ማለት ቃላቶችን የሚገብጹበት ምልክቶች እና መግባቢያ ነው ራሱን የቻለ እና ያው በዛ ሲግባቡ እናያለን። በስፋት ያው ሀገራችን ውስጥም ብዙ አለ። እንደዚህ ያው እንግዲህ በማህበራዊ ሚዲያ ላይ እናስተውላለን ይሄ ነገር። አንዳንድ ጊዜ በቴሌቪዥን ላይም ያው ዜና ሲቀርብ ከታች በኩል እንግዲህ በትንሽ ቅርጽ አድርገው የምልክት ቋንቋ የሚያሳየውን ሰው ያመጣሉ ማለት ነው። ያው ዜና አንባቢ ሙሉውን እስክሪን ከያዘ በኋላ ከታች በኩል በምልክት ቋንቋ ሌላ የሚያሳይ ሰው አለ። እሱ የሚያወራውን እየሰማ ወደ ምልክት ቋንቋ ይተረጉመዋል ማለት ነው። እና በዛ መልኩ ይግባባሉ ማለት ነው። ከዛ በተጨማሪ ያው በቃ ሌሎች መናገር የሚችሉ ሰዎች ያው በንግግር ነው የሚግባቡት ማለት ነው። ይህን ይመስላል።

እሺ በምን ሰዓት ትነሳለህ? ይላል እንግዲህ ያው ጠዋት ላይ ብዙ የጠዋት ሰው አይደለሁኝም። ማለት ይህንን ስል ለምሳሌ አስራ ሁለት ሰዓት ላይ ምናምን አስራ አንድ ተኩል ምናምን የምነሳ ሰው አይደለሁኝም። ግን ከአሥራ ሁለት ተኩል እስከ አንድ ሰዓት ባለው ጊዜ ውስጥ እነሳለሁ በአብዛኛው ማለት ነው። እንግዲህ ያው በመጀመሪያ ስነሳ ምንድነው የማደርገው? መስኮት ከፍቼ የተወሰነ አየር እንዲገባ አደርጋለሁ ማለት ነው። መስኮቴን እከፍትና ያው ጸሎት አደርጋለሁኝ ግን ጸሎት ከማድረጌ በፊት ፊቴንና እጄን እታጠባለሁ። ያው ፊቴና እጄን ከታጠብኩ በኋላ ያው መጸዳጃ ቤት መሄድ ካለብኝ መጸዳጃ ቤት እሄዳለሁ። እና እንደዛ ተጣጥቤ መስኮቴን ከፍቼ ያው አየር ይገባል መስኮት ስንከፍት የታመቀው አየር ደግሞ ይወጣል ማለት ነው በዛ አማካኝነት ጸሎት አደርጋለሁ ማለት ነው። ያው ጸሎት እንግዲህ የዘወትር የቀኑን ጸሎት እደግማለሁ ወይም እጸልያለሁ። ጸሎት ካደረኩ በኋላ እንግዲህ የተወሰነ በመስኮት ጋር ወደ ውጪ እመለከታለሁ ማለት ነው። ያው የጠዋት አየር ወይንም ደግሞ ጠዋት ላይ ያለው የአየር ሁኔታ በጣም ደስ የሚልና ተስማሚ ነው ያ ነገር በጣም ነው የምወደው። ስለዚህ መስኮት ከፍቼ የተወሰነ መስኮት ላይ እቆማለሁ ማለት ነው። ወደ ውጭ እያየሁ ያ ነገር እንግዲህ በጣም ሰላም ይሰጠኛል መንፈሴንም ያረጋጋዋል። እንደገና ያው የፀሀይ መውጣትንም እመለከታለሁ ፀሀይ ስትወጣ እንግዲህ የተለያየ ህብረ ቀለማት ይኖራታል እና የተለያየ የብርሃን ቅርጽ የሚያምር የሆነ ብርሃን ቅርጽ አይነት አወጣጥ ነው ይዛ የምትወጣው ያ ነገሩ እንግዲህ በጣም ደስ የሚል ነገር አለው። መንፈስንም ያድሳል እና ያንን መመልከት ከምንም በላይ ያው ቀኔን ውብ ያደርገዋል ማለት ነው። ፀሀይ ስትወጣ እመለከታታለሁ። በተለይ እንደዚህ ከአድማስ ውስጥ እንግዲህ ፈልቅቃ እየወጣች ከሆነ ያለውን ትግልና እና ያለው የከለር ሁኔታ ሲታይ በጣም የሚያምር ነው ደስ የሚል የሆነ እይታ ነው ያለው። እንግዲህ እንደዛ ካደረኩ በኋላ ያው በሳምንት ሶስት ጊዜ የሰውነት እንቅስቃሴ ያደርጋለሁ። ስለዚህ የሰውነት እንቅስቃሴ የማደርግበት ቀን ከሆነ እንግዲህ ሰውነቴን አላቅቃለሁ ማለት ነው የሰውነት እንቅስቃሴ አደርጋለሁ። ከዛ በኋላ ያው እተጣጠባለሁ እና ቀለል ያለ ቁርስ አዘጋጅቼ ያንን እመገባለሁኝ። ከዛም በኋላ ያው ልብሶቼን ቀያይሬ ወደ ስራ እወጣለሁ ማለት ነው። እንግዲህ ያው ጠዋት እነዚህን ነገሮች አደርጋለሁኝ። እና ያው በዚህ የሰዓት ልዩነት ውስጥ እነሳለሁ ብያለሁ መጀመሪያ እንግዲህ ጠዋት ላይ ምንድነው? እሱ ያው ረዘም ያለ ሰዓት የሚፈጅ ወይም ደቂቃ የሚፈጅ የምግብ አይነት አልጠቀምም ወይንም ደግሞ አልሰራም ማለት ነው። ለቁርስ ምክንያቱም ቶሎ የሚደርስ አይነት ምግብ ነው የምመገበው። በዛ መሰረት ቁርሴን እበላለሁና ወደ ስራ እወጣለሁ ማለት ነው። ያው ሰዎች እንግዲህ የዚህ ጠዋት መነሳት ላይ በጣም ብዙ የተለያየ አስተያየት አላቸው። ለምሳሌ አንድ ሰው አሁን ፀሀይ ሳትወጣ ቀድመህ ውጣ ፀሀይ አንተን ልታገለግል ነው የምትወጣው እና ተኝተህ አትጠብቃት ይላል እሷ ፀሀይ ወጥታ አንተን ልታገለግል እየጠበቀችህ አንተ ተኝተህ አትጠብቃት ይላል። ትክክል ነው ይህም ነገር ልክ ነው። ያው ቀደም ብላችሁ ተነስታችሁ ያው የምታደርጉትን ነገር አቅዳችሁ በሰአቱ አድርጉ አይነት አካሄድ ነው ትክክል ነው። እኔም እንደዛ ማድረግ ብችል በጣም ደስ ይለኛል። ለምሳሌ አስራ አንድ ሰዓት መነሳት ብችል ግን ትንሽ ይሄ የእንቅልፌ ሁኔታ የተዛባ ይመስለኛል። ምክንያቱም ማታ ማታ ያው ልተኛም ብል አልተኛም በጣም ረጅም ሰዓት እቆያለሁ አንዳንድ ጊዜ እንቅልፍ እምቢ ይለኛል። ከዛን ያ እንቅልፍ እንግዲህ ወደ ጠዋት ነው የሚይዘኝ ማለት ነው። ያ ነገር ደግሞ በጣም የሚረብሽና የሚያውክ ነገር አለው። ያው በቂ አንድ ሰው በቂ እንቅልፍ ማግኘት ስላለበት። ከዛ አንፃር ያው ይሄ ነገር በደንብ ተስተካክሎ በዛ ይሄ የሰዓት ምደባ ባወጣለት ደስ ይለኛል። ያው አደርገዋለሁ ብዬ የምገምተው ነገር ነው። የተወሰነ ሰዓት ለማሻሻል እሞክራለሁ የጠዋቱ ላይ ያለው ሰዓት። እንግዲህ አጠቃላይ ያው ይሄ ጠዋት

እሺ ምን ይላል ለስራ ትጓዛለህ ይላል? ለስራ እንግዲህ በተለያየ ምክንያት እጓዛለሁኝ ያው ስራን በተመለከተ እንግዲህ እኔ የምሰራበት ቦታ የተለያዩ ቦታዎች ላይ ቅርንጫፎች አሉት። ለምሳሌ ያህል አዳማ ላይ አንድ ቅርንጫፍ አለው። ሌላ ከዛ በተጨማሪ ደግሞ ድሬዳዋ ላይም ሌላ ቅርንጫፍ አለው። ሰመራ ላይም ሌላ ቅርንጫፍ አለው ማለት ነው አዲስ የተቋቋመ ቅርንጫፍ ነው። ከዛ በተጨማሪ ጎዴ ላይ አለው። ጋምቤላ አለ። ከዛ አሶሳ አለ። ሌላው ደግሞ ያው እነዚህ ቅርንጫፎች አሉ ማለት ነው። እንግዲህ ያው ድርጅቱ ተመሳሳይ የሆነ ፕሮጀክት ወይንም ደግሞ ስራን ስለሚያስኬድ በተለያየ ምክንያት ለእነዚህ ስራዎች ላይ የተለያዩ ቅርንጫፎች ላይ እንግዲህ ተጉዤ አውቃለሁ። ያው ከተጓዝኳቸው ቦታዎች አንዱ ድሬዳዋ ነው። ያው በመጀመሪያ ድሬዳዋ ነው የተጓዝኩት እንግዲህ ድሬዳዋ ሲሄድ የሄድኩት በባስ ነው። ያው ባስ እንደሚታወቀው በጣም ብዙ ሰው ነው ጭኖ የሚሄደው። እንግዲህ ከነዛ ሰዎች ጋር አንድ ላይ ያው ተጭኜ ማለት ነው። ትንሽ ሞቅ ይላል አየሩ እና ያው የተወሰነ ምቹት የለውም ብዙም የተመለከቱት ነገር ምንድነው? ወደ ድሬዳዋ ስኔሄድ እንግዲህ የሆነ መንገዱ ለጥ ያለ ነው ተራራ ምናምን የለውም። ግን የሆነ ቦታ ላይ በጣም ከፍተኛ የሆነ ቁልቁለት ወደ ታች አለው ማለት ነው። ያ ነገር በጣም ነው ሚያስፈራው ማለት አስፋልት የተሰራበት እንትን ጠመዝማዛ ነው። ከዛን ደግሞ ወደ ታች ሲታይ የእንትኑ አቀማመጥ ገደል ነው። እና በጣም የሚያስፈራ አይነት ነገር ነው። እኔ ያን ቦታ ለምን ከለላ እንደማደርጉለት አላውቅም። እንግዲህ ይሄ የመንገድ ቁጥጥር ባለስልጣን ቢያየው የተሻለ ነው እላለሁ። ያውቁታል ያው ግን በቃ በጣም ነው ሚያስፈራው። ማለት ሹፌሮች በጣም ጥንቃቄ ቢያደርቡ የተሻለ ነው ብዬ እመክራለሁ። በተለይ ሌሊት ላይ የሚነዱ ሹፌሮች በጣም ጥንቃቄ አድርገው መሄድ አለባቸው። እንግዲህ ምናልባት አላውቅም ያ አካባቢ ላይ ሳየው በጣም ነው የሚያስፈራው። ከታች ቁልቁለቱ በጣም ረጅም ነው። እና ያ መንገድ ትንሽ ትንሽ ለየት ያለ መንገድ ነው። ከዛ በተጨማሪ ያው ሁሉም ነገር መደበኛ የሆነ ነገር ነው። እንግዲህ ድሬድዋ ትንሽ ሙቀት አላት። ስናነጻጽረው ከአዳማ የተወሰነ መልክ ይሞቃል። ያው አሪፍ ነው። ሌላው ነገር ምግቡ ህዝቡ ያለው የከተማዋ ሁኔታ ምናምን አጠቃላይ አገልግሎት በጣም ጥሩ የሚባል አገልግሎት አለ ማለት ነው። ያው ህዝቡን በቀላሉ ተገባቢ ነው። እንደዚህ ያው እንግዲህ ይሄ የባይተዋር ስሜት አይሰማም። ያ ነገሩ በጣም ደስ ይላል በጣም ይሄ ግብብነቱ ማህበራዊ ኑሮ ትንሽ ከፍ ያለ ነው። ከሌላው ቦታ በተለየ ያው ይታወቃል የድሬዳዋ ህዝብ ይባላል። እንደዚህ ብዙ የሚያካብድና ጭምት የሆነ ህዝብ አይደለም በጣም ነው የሚግባቡት። እና ለቀቅ ያሉል ነገር ናቸውም። ያው ያ ያ ነገሩ በጣም ደስ ይላል ብዙ የባጃጅ አገልግሎት አለ በባጃጅ ሰው ብዙ ይንቀሳቀሳል። ሌላው እንግዲህ ያው ድሬዳዋ የምትተዋወቀው የተለያዩ የገበያ ቦታዎች አሏት። እንግዲህ ነገሮችን በርካሽ የምንሸምትባቸው ቦታዎች አሉ ማለት ነው። እነዛ ቦታዎች ላይም እንግዲህ ለመጎብኘት ለመሄድ እና የተለያዩ እቃዎችን ገዝቻለሁ ማለት ነው። ከዛ ያው ልብስ ምናምን እንደዚህ ጫማዎች በጣም ርካሽ ናቸው። ከሌላ ቦታ በተለየ ቅናሽ ዋጋ ነው ያላቸው። እንደዚህ ሽቶ የተለያዩ የፊት መዋቢያዎች ምናምን በብዛት ይገኛል። ያው አልባሳትም እዛ ይቀንሳል። ከዛ በተጨማሪ እንግዲህ በሁለተኛ ደረጃ ላይ የተጓዝኩት ወደ ሰመራ ነው። ሰመራ እንደሚታወቀው ትንሽ ከበድ ያለ የአየር ንብረት አለው። አሁን ድሬዳዋ ይሞቃል ብያለሁ ግን ያው ይሻላል። ምክንያቱም ምንም አይነት ፋን አንጠቀምም ሬድዋ ላይ ስንሆን ሳመራ ግን ያለፋን የማይታሰብ ነገር ነው በጣም ከፍተኛ የሆነ ሙቀት አለው። ያ ሙቀት እንግዲህ ቤት ውስጥ ከሆንን ያው ፋን ካልተከፈተ ወይንም ደግሞ ኤሲ ከሌለ መቀመጥ በጣም ከባድ ነው የሚሆነው። እና እንግዲህ ያው በረሃ የሚባል አካባቢ ነው። ያው ኢትዮጵያ ውስጥ በረሃ የሚባለው ዋናው አካባቢ ሳመራ ነው። እንግዲህ ወደዛ ስንቀሳቀስ ያው በመኪና ሄጃለሁኝ የሰመራ ላይ በነገራችን ላይ አይሎፕራንም ይገባል። በአይሎፕራንም እንግዲህ አንድ ሶስት ጊዜ ለመመላለስ ሞክሬያለሁ ያው በዛው በሰበቡ አይሎፕራንን በዛው አይቻለሁ

እስቲ ልደትህን እንዴት ታከብራለህ? ይላል እንግዲህ ያው ልደቴን በተለያየ መንገድ አከብራለሁ። አንዳንድ ጊዜ ልደቴን በስራም ላሳልፈው እችላለሁ። በስራ ምክንያት ላከብር እችላለሁ ማለት ነው ስራ ቦታ ላይ ሆኜ። ያው ስራ ቦታ ላይ በምሆንበት ሰዓት እንግዲህ ጓደኞቼ የተለያየ ነገር ያደርጋሉ እኔን ደስ እንዲለኝ ወይንም ደግሞ የመልካም ምኞት መግለጫ አይ መልእክት ይልኩልኛል ማለት ነው። ከዛ በተጨማሪ ያው ቤተሰቦቼም እንደዛው መልካም ምኞት መግለጫ ይልኩልኛል ወይንም ይደውሉልኛል። ያው በተለይ እናትና አባቴ ደግሞ ደውለው እንኳን ተወለድሽ ይሉኛል። ያ ነገር በጣም ደስ ይላል ያስደስተኛል። ያው ስራ ቦታ ላይ ስሆን እንግዲህ ጓደኞቼ። አንዳንዴ መጥተው ያው ያስደነግጡኛል ምናምን ከዛ እኔ ያው ከደነገጥኩ በኋላ እንኳን ተወለድሽ ይላሉ ማለት ነው። ያው ሰርፕራይዝ ነው ይህም ነገር በጣም ደስ የሚል ነገር ነው። አስደናቂ የሆነ ነገር ነው። ሌላው ነገር እንግዲህ ያው ከማርሰው ነገር ውስጥ ቤተሰቦቼ ወይንም እህቴ። ጠዋት ላይ ተኝቼ ሳልነሳ በፊት ውሃ ትደፋብኝ አለች። ውሃ ደፍታብኝ ከዛም በኋላ በቃ ደንግጬ ምናምን ስነሳ እንኳን ተወለድሽ ትለኛለች ማለት ነው። ማለት በጣም ይሄ ገራሚ የሆነ ሂደት ነው። ማለት አልጠብቀውም እንደዛ ሳልጠብቀው ነው እሷም ማለት ተኝቼ እንቅልፍ ውስጥ ሆኜ ነው እሷ ቀድማ ተነስታ ውሃ የምትረጨኝ ማለት ነው። እንግዲህ በዛ ሰዓት ላይ ያው በጣም ደንግጬ ነው የምነሳው እበሳጫለሁ እናደዳለሁ። እና ልቁ እቆጣለሁ ስጮህ እንግዲህ እንኳን ተወለድሽ ብላ እንትን ትለኛለች ማለት ነው። ታስደንቀኛለች ነው የሚባለው እንደዛ። ታደርጋለች እና ያው ስራ ላይ ባሳልፍም ማታ ላይ ቤት ውስጥ የተለያየ ነገር እናደርጋለን። ለምሳሌ ቡና ይፈላል እና ያው ቸኮሌት ምናምን ይገዛል። ሌላው ደግሞ ከዛ በተጨማሪ አታክልት ይገዛል። ለምሳሌ ሙዝ እና ብርቱካን ይገዛል እንግዲህ ፈንዲሻ እናፈነዳለን ወይንም እናፈካለን ያው ለቡና ቁርስ የሚሆን ነው። ሌላው ነገር ያው ኬክ ልንገዛ እንችላለን ግን ብዙ ጊዜ ኬክ አንጠቀምም ዳቦ እንገዛለን። ዳቦ ያው አነስ ያለ ዳቦ ወይ ቤት ውስጥ ይጋገራል ማለት ነው። ከዛን ቡና ተፈልቶ ያው እንኳን ተወለድሽ ይላሉ ቤተሰቦቼ ከዛም በኋላ ያው ቡና እንጠጣለን አብረን እንጫወታለን ማለት ነው። ያው ከሞላ ጎደል በዚህ አይነት መልኩ ልደቴን አሳልፋለሁ። ጓደኞቼ ደግሞ እንግዲህ የተለያየ ስጦታን ያበረክቱልኛል። እና ያ ነገር በጣም ደስ ይለኛል። ማለት ያው ከዚህ በፊት ለምሳሌ ሰዓት ተሰጥቶኝ ያውቃል ስጦታ ማለት ነው ያው ለልደቴ በጣም ደስ የሚል ነገር ነው። ከዛ በተጨማሪ እንግዲህ እ የተለያዩ የሚያማምሩ መልእክቶች ይላኩልኛል በተለያየ መተግበሪያ ላይ እንኳን ተወለድሽ የሚል ወይንም ደግሞ ልደቴ መሆኑን የሚያበስሩ ነገሮች እነዚህ ነገሮች እንግዲህ በጧት ይላኩልኛል ማለት ነው። ያው ይሄ ነገር በጣም ደስ ይለኛል። ከዛ ባለፈ ያው እንግዲህ ልደቴ ሲሆን በአብዛኛው ጊዜ ኬክ እበላለሁኝ። ያው ኬክ ጣፋጭ ነገር ነው እንደዛም ኬክም ደግሞ ከሰው ከጓደኞቼ በስጦታ መልክ ይሰጡኛልና አብረን ሰብሰብ ብለን እንበላለን ማለት ነው። ምክንያቱም ልደቴን ምክንያት በማድረግ ኬክ አብረን ተሰብስበን እንበላለን እና ከጓደኞቼ ጋር አብረን እንጫወታለን። ትንሽ ሰፋ ያለ ጊዜ እናሳልፋለን ማለት ነው። ያው ከስራ በኋላም ቢሆን አንድ ላይ ተሰብስበን ውጪ ላይ ሆነን ያን ጊዜ እናሳልፋለን ማለት ነው። በጣም ደስ የሚልና የማረሳው ነገር ነው። ይህ አጋጣሚ በተለይ ከጓደኞቼ ጋር የማሳልፍበት አጋጣሚ አልረሳውም። ያው ሌላው እንግዲህ ቤት ውስጥም ያው ቡና በማፍላት ዳቦ በመቁረስ ፈንዲሻ በማዘጋጀት በዛ መልኩ ደግሞ ያው ከቤተሰብ ጋር ቤተሰቤ ራሱን መልካም ምኞት ይገልጻል። እንኳን ተወለድሽ ብሎ መልካም ምኞቱን ይገልጻል ማለት ነው። እና በዚህ መልኩ ነው የማሳልፈው ማለት ነው።

እሺ ጥያቄው ምን ይላል የምታውቀውን አንድ ምሳሌ ንገረኝ ይላል? እንግዲህ በሀገራችን ውስጥ ብዙ የተለያዩ ምሳሌያዊ ንግግሮች ወይንም ደግሞ በአፍ የሚነገሩ ምሳሌዎች አሉ። እንግዲህ ከእነዚህ ምሳሌዎች አንዱ ለምሳሌ ስራው ለሰሪው እሾክ ለአጣሪው ይባላል። ይህ ምሳሌያዊ አነጋገር ከምን የተነሳ ነው እየተባለ ወይንም ደግሞ ለምን አይነት ጉዳይ ነው የሚውለው ወይ ትርጓሜው ምንድነው ብለን ስንመለከት? ስራው ለሰሪው እሾክ ላጣሪው ማለት ያው ስራ የሚፈልገው በደንብ የሚሰራን ሰው ነው የሚፈልገው እና የሚሆነውም በደንብ መስራት የሚችል በደንብ አድርጎ በጥራት መስራት የሚችል ማለት ነው። ያው እሾክ ላጣሪው ማለት ደግሞ ምን ማለት ነው? እሾክ ላጣሪው ሲባል እንግዲህ በድሮ ወይንም በገጠር አካባቢ እሾክ እንደ አጥርነት ያገለግላል። ስለዚህ ይሄ እሾክ የሚባለው ነገር ምንድነው እሱ ብለን ስንመለከት። አንዳንድ ዛፎች እሾሃማ ዛፎች የሆኑ አሉ በጣም ትልልቅ ዛፎች ናቸው። ለምሳሌ ግራርን መውሰድ እንችላለን። ግራር እንግዲህ እንትኑ ቀጫጭን ሆኖ ከዛን ቅጠሉ በጣም ቀጫጭን ነው ከዛን እሾክ ያወጣል ማለት ነው። ይህ ዛፍ እንግዲህ ይቆረጥ እና ለአጥር ማጠሪያነት ያገለግላል ማለት ነው። ያው እሾኩም ከላዩ ላይ አይረግፍም እንደዛው እንዳለ ነው ሚሆነው። ያ ለምንድነው ሚጠቅመው እንግዲህ የተለያየ አውሬ ለመግባት አይመቸውም ማለት ነው። ያው ገጠር ሲሆን የተለያየ አውሬ ይኖራል አውሬ የምንለው የዱር እንስሳትን ነው። ለምሳሌ እንስሳቶች በብዛት ስለሚኖሩ የቤት እንስሳቶች እነዛ የቤት እንስሳቶች ደግሞ ያው ግቢ ውስጥ በረት ተዘጋጅቶላቸው ነው የሚያድሩት ማለት ነው። እንግዲህ ገብቶ አውሬ እንዳያጠቃቸው ወይ ጅብ እንዳያጠቃቸው አጥሩ በደንብ ዙሪያውን በእሾክ ይታጠራል ማለት ነው። ስለዚህ ማጠር ማለት ያው እሚያጥር ሰው አለ ስለዚህ ያ እሾክ እሚያገለግለው እንግዲህ ለአጣሪው ነው ለዛ ነው እሾክ ለአጣሪው የሚባለው። ካለበለዚያ አገልግሎት የለውም ማለት ነው። እና ለዛ ነው ይሄ ስራው ለሰሪው እሾክ ላጣሪው ይባላል። ያው በደንብ ለሚሰ ስራም ለሚሰራ ሰው ነው የሚሆነው። እንደገና ያው እሾክም ደግሞ ለሚጠቀምበት እና ለሚያጥረው ሰው ለአጥር እሚጠቀምበት ሰው ስለዚህ ላጣሪው ነው የሚሆነው። እያለ ነው ማለት ነው። እንግዲህ ከዚህ ጋር ያው ብዙ አይነት ምሳሌያዊ አባ ታሪኮች ወይንም አባብሎች በዘልማድ የሚባሉ አ እንትን አባባሎች አሉ። ለምሳሌ ያህል ብንወስድ ለምሳሌ ብንወስድ እንዲ ይባላል። መንገድ ከሽንት ይቀራል ይላሉ አባቶች እና ይሄ ነገር ያው ምንድነው ትርጓሜው መንገድ ከሽንት ይቀራል። ሲባል ለምሳሌ አንድ ሰው መንገድ ላይ እየሄደ እያለ ያው ሽንቱን ሲሸና የተወሰነ ሰዓት ያሳልፋል ያቺም ሰዓት ብትሆን የራሷ የሆነች እንትን አላት የራሷ የሆነ መጠን አላት እና ያቺ ሰዓት ያው ትጠቅማለች ነው ለመንገዱ ትጠቅማለች ለምሳሌ አብረውት የሚሄዱት ትተውት ይሄዳሉ ማለት ነው። ስለዚህ ሰአታችንን የዛን ያህል ማሰብ አለብን ነው። አሁን እዚህ ጋር ትልቁ መልእክት የሚያስተላልፈው ነገር ምንድነው? ሰአታችንን ከዛች እንኳን ቆመን ሽንት ከሚሸናበት ሰዓት እንኳን በጣም ትንሽዬ ሰዓት ነች እምትፈጀው ከዛ አንፃር እንኳን መንገድ ሊቀርብን ይችላል ምክንያቱም መሄድ ያለብን ቦታ ላይ ሳንሄድ ልንቀር እንችላለን እና ሰዓትን እንደ ቀላል ነገር ማየት የለብንም የሚለውን ነው የሚያሳየን ማለት ነው። ይሄ አባባል ያው ይሄ ጊዜን በአግባቡ ከመጠቀም ጋር የተያያዘ ነው የተባለው ማለት ነው ምሳሌያዊ አነጋገር ነው። ሌላው ደግሞ ያው ከጊዜ ጋር በጣም ብዙ ነገሮች ይባላሉ ለምሳሌ ጊዜ ታክሲ አይደለም አይጠብቅም ቆሞ ይባላል እንግዲህ ያው እንደሚታወቀው ታክሲ እስከሚሞላ ድረስ ይቆማል ያው እሱም ከቆመ ከሞላ አይጠብቀንም ታክሲም እራሱ ከሞላ አይጠብቀንም ግን ያው ታክሲዎች እስከሚሞሉ ወይንም ወንበራቸው በሰው እስከሚሞሉ ድረስ ቆመው ይጠብቁናል። ስለዚህ ጊዜ ግን ምንም ብና ብንጠቀምበትም ባንጠቀምበትም ቆሞ አይጠብቀንም ጊዜ መሄዱን አያቆምም። ስለዚህ በጊዜያችን እንጠቀም ወይንም ደግሞ በትክክል በአግባቡ ጊዜያችንን ተግባር ላይ እናውለው። እያለ ነው ማለት ነው ይሄም ደግሞ ያው የጊዜ አጠቃቀምን የሚያነሳ ነገር ነው ማለት ነው እሚያሳስብ ነገር ነው። በስርዓት ጊዜ ላይ እንድንጠቀም የሚያሳስበን ዋነኛ የምሳሌያዊ አነጋገር ነው እንግዲህ በጣም ብዙ ምሳሌያዊ አነጋገሮችን መግለጽ እንችላለን

እሺ ምግብን ለሌሎች ማካፈል ትወዳለህ ይላል? አዎ ምግብን ለሌሎች ማካፈል እወዳለሁኝ። ምክንያቱም ያው አንዳንዴ ይሄን ነገር የማከናውነው ባዓላት ሲሆን የተለያዩ ከብረ በዓላት ሲሆን እንግዲህ የተዘጋጀን ምግብ ከሌሎች ጋር አብሮ የመብላት ነገር አለ። ስለዚህ ያው ምግብ አንዴ ከበሰለ በኋላ ያው ለመበላት ነው የሚዘጋጀው ስለዚህ ለበአል ደግሞ የተለየ ክብረ በዓል ሲኖር። በጣም ብዙ ምግቦችን አዘጋጃለሁ እነዛ ምግቦች እንግዲህ አንድ ላይ በመሆን እመገባለሁ ማለት ነው። ከሰዎች ጋር አንድ ላይ ሆኜ ነው የምመገበው። ስለዚህ አካፍላለሁኝ ለሰዎች አካፍላለሁ ማለት ነው። እና ይህ ነገር በጣም ጠቃሚ ነው ብዬ አስባለሁኝ። ምክንያቱም ያው የተለያየ የእምነት ተቋም ላይ ራሱ እንደዛ ይባላል ማለት ነው። ምክንያቱም ያው ምግብን ያላችሁን ምግብ ለሰው አካፍል ወይንም ደግሞ ለሌላቸው ሰዎች አካፍሎ ይባላል። እዚህ ጋር ግን ምግብም ብቻ ሳይሆን አልባሳትንም ጨምሮ ነው የሚባለው ማለት ነው። ያው አንዳንዴ በጣም ብዙ ልብስ ካላችሁ ያው ያላችሁን ልብስ ለሌለው ወይንም ደግሞ ለተቸገረ አካፍላችሁ ልበሱ የሚባለው ምክንያቱም አንደኛ ነገር እኛ በጣም ብዙ ልብስ ካለን ያ ልብስ ለእኛ ምንም አያደርግልንም። ስለዚህ ያ ምንም ማያደርግልን ልብስ ደግሞ ለሌሎች ብንሰጠው እነሱ ደግሞ ይለብሱታል ማለት ነው። እንደዛ ልብስ መግዛት ለማይችሉ ለተለያዩ ያው ቤተሰብ ማለት የቤተሰብ አካልም ሊሆን ይችላል። ጎረቤት ሊሆን ይችላል እና ለነዛ ሰዎች አቅራቢ በተለይ አቅራቢያ ላይ ያሉ ሰዎች እሰጣለሁኝ። እና በዛ መልኩ ያው ምግብን ብቻ ሳይሆን ልብስም ጭምር አካፍላለሁ ማለት ነው። ይህ ነገር እንግዲህ በጣም ጠቃሚታ አለው አንደኛ ሰዎችን መርዳት በየትኛውም ሃይማኖት ይታዘዛል ሰዎችን እንድንረዳ። የሌላቸውን የሌላቸውን ሰዎች እንድናካፍል አብረን በዓልን እንድናሳልፍ በተለይ ደግሞ በዓል ሲሆን እንግዲህ በዓል ሲሆን ያው ሁለት ቢኖራችሁ አንዱን ለሌለው ጎረቤትህ ስጥ ወይንም ደግሞ ለሌለው አካል ስጥ ይላል መጽሐፍ ቅዱስም። ያው የተራበን አብሎ ነው የሚለው የተጠማን አጠጡ ይላል ስለዚህ ለበአል የሌላቸውን ወገኖቻችንን እንግዲህ በተለያየ መንገድ እናስባለን ወይንም ደግሞ እንዘክራለን ማለት ነው። ያም እንግዲህ አንዳንድ ጊዜ ገንዘብ በማዋጣት የተለያዩ ያው ከጓደኞቼ ጋር በመሆን ወይንም ደግሞ ስራ ቦታ ላይ መስሪያ ቤት ላይ አንድ ላይ ሰብሰብ ከስራ ባልደረቦቻችን ጋር ሆነን የተለያዩ እንግዲህ የተራቡ የተጠሙ ችግረኞችን በተለያየ ነገር እንደጎማለን። ያም ደግሞ በዓል ሲደርስ ልብስ ብር እናዋጣለን ያ የተዋጣው ብር እንግዲህ ለእነሱ የተለያየ ነገር መግዣ ይደረጋል ማለት ነው። ለበአል የተለያየ ነገር ማድረጊያ ይሆናል ማለት ነው። ከዛ በተጨማሪ ደግሞ መስሪያ ቤት ላይ እንግዲህ የተለያዩ የንጽህና መጠበቂያዎች ይመጣሉ። ከዛ ላይ በመቀነስ ሐምሳሌ ሳሙና ይታደላል እንግዲህ ያን ሳሙና ሰብስበን ለነዛ ወገኖቻችን እንሰጣለን ማለት ነው። ያው እነሱም እንግዲህ ለንጽህና መጠበቂያነት ይገለገሉበታል ማለት ነው። ይህ ትልቅ የሆነ ነገር ነው ያው ከምግብም ባለፈ ማለት ነው። እንግዲህ ምግብም ያው አንዳንድ ጊዜ ምግብ ሰርቼ ያው ቤተክርስቲያን አካባቢ ላሉ ሰዎች ለተቸገሩ ሰዎች አድላለሁ ማለት ነው። ያ በጣም ጥሩ ነገር ነው ብዬ አምናለሁኝ ምክንያቱም ያው በቃ እዛ ጋር ተቸግረው ነው የተቀመጡት። ስለዚህ ተቸግረው ስለተቀመጡ እኔ ደግሞ ስላለኝ ያንን ነገር አደርጋለሁ ሌሎች ሰዎችም እንደዛ ቢያደርጉና ቢረዳዱ ጥሩ ነው ብዬ አምናለሁኝ። ምክንያቱም በጣም አንዳንድ ቤት ላይ ወይንም አንዳንድ ቤተሰብ ላይ በጣም ብዙ ምግብ ይዘጋጃል በጣም ቆንጆ ምግብ ያዘጋጃሉ። እና ያንን ነገር ግን ያው ቢያካፍሉ ያን ነገር ማግኘት የማይችሉ መብላት የማይችሉ ህፃናት ይኖራሉ። አዛውንት ይኖራሉ ማለት ብቻ ያው ሰርተው መብላት የማይችሉ ሰዎች ይኖራሉ። ስለዚህ ታማሚዎች ሊሆኑ ይችላሉ ለነዛ ሰዎች ቢያካፍሉ በጣም የተሻለ ነገር ነው ብዬ አምናለሁኝ። ያው ከሰብአዊነትም አንፃር ከሃይማኖትም አንፃር ያው በማንኛውም እምነት ተቋም ደግሞ ያው ያለህን ነገር አካፍል ወይንም ተካፍላችሁ ብሉ ይላል። ይህ ነገር በጣም ጥሩ የሆነ ነገር ነው። ያው ኢትዮጵያ ውስጥም ይሄ ነገር በስፋት እንግዲህ ይስተዋላል ሰዎች ያካፍላሉ አብረው መብላት ላይ

እሺ ቤትህን እንዴት? ታስውባለህ ይላል እንግዲህ ቤቴን በተለያየ መንገድ ነው የማስውበው። ቤቴን የማስውብበት አንደኛው መንገድ በማጽዳት ነው። ማጽዳት ስል እንግዲህ ቤቴ ውስጥ የተለያዩ ነገሮች አሉ። ለምሳሌ መኝታ ቤት ውስጥ አልጋ አለ ከአልጋው ጋር ተያይዞ የተለያየ ኮሜዲኖ ወይንም ደግሞ ብፌ ብለን የምንጠራቸው ነገሮች አሉ ትንንሽዬ ሌላው ከዛ በተጨማሪ እንግዲህ ቁም ሳጥን አለ ማለት ነው። ቁም ሳጥን ማለት ያው የልብስ ማስቀመጫ ነው። በመጀመሪያ ቁም ሳጥኔን አጸዳለሁኝ እና ያሉትን ልብሶች አወጣለሁ። ካወጣሁ በኋላ ቁም ሳጥን በደንብ ካጸዳሁኝ በኋላ ውጪውንም ላዩንም ካጸዳሁ በኋላ ልብሶችን አጣጥፌ በየቦታቸውና እንደየመልካቸው አስቀምጣለሁ ማለት ነው። ያንን ካስቀመጥኩ በኋላ። የተለያየ የመዋቢያ እቃዎች አሉ እነዛን የመዋቢያ እቃዎች አፀዳድቼ የግሌ የመዋቢያ እቃዎቼን አፀዳለሁኝ። ሌላ ደግሞ ያው እዛ አንድ ላይ ተያይዞ እሱን ማስቀመጫ ቦታ ላይ አዎ። መስታወት አለ እሱንም መስታወትም በደንብ አፀዳና እነዛን በየቦታቸው እደረድራለሁ። ያን ከደረደርኩ በኋላ እንግዲህ አልጋዬን አፀዳለሁኝ አልጋዬን ካፀዳሁ በኋላ ቆንጆ የሚያምር ምንጣፍ መርጬ የአልጋ ምንጣፍ አነጥፍበታለሁ። ከዛን ያው ትራስ ጨርቅም እንደዛ አደርጋለሁ እና ደግሞ ያው አንዳንድ ከለር ያለው ጨርቅ እፈልግና በዛ ጨርቅ መሰረት የተለያየ ቅርጽ እሰራለሁ ማለት ነው። ያኔ የሰራሁትን ቅርጽ እንግዲህ አልጋዬ ላይ ጣል አደርገዋለሁ ማለት ነው በጣም ነው። የሚያምረው ሲታይ ለምሳሌ በፎጣ ዳክዬን እሰራለሁ የሰራሁትን ዳክዬ ቅርጽ ያለውን እዛ አልጋው ላይ አስቀምጠዋለሁ ማለት ነው በፎጣ ነው የምሰራው ጠቅልዬ እና ያ በጣም የሚያምር የሆነ እይታን ይፈጥራል ማለት ነው። ከዛን በተጨማሪ እንግዲህ የተለያዩ ስዕሎች የግድግዳ ጌጦች ይኖራሉ። መኝታ ክላሱ ውስጥ እነሱን ነገሮች አጸዳዳለሁ። በስተመጨረሻ ወለሉን በደንብ አድርጌ እወለውላለሁኝ እና እንደዛ ወልውዬ እንግዲህ እወጣለሁ ማለት ነው። ከመኝታ ቤት። ያው ሳሎን ላይ ስሄድ ደግሞ ሳሎን ላይ የተለያዩ ነገሮች አሉ። ለምሳሌ ቲቪ አለ ሳሎን ላይ። ጠረጴዛዎች አሉ የምግብ ጠረጴዛ አለ ሶፋ አለ። እንግዲህ እነዛን ነገሮች በደንብ አድርጌ አጸዳለሁኝ። እና መጋረጃዎችን ከቆሸሹ እቀይራለሁ ሌላ መጋረጃ ማለት ነው። ያው መጋረጃ እቀይራለሁኝ ከቤቱ ከለር ጋር የሚሄድና በደንብ የሚያጎላ አይነት ነገር ያለውን መጋረጃ ከለር እቀይራለሁ ማለት ነው። እንግዲህ እነዛን ነገሮች አጸዳድቼ እቃዎችን ለምሳሌ አበባ ላደርግ እችላለሁኝ። ቆንጆ የሆነ አበባ በየቦታው ላይ አደርጋለሁኝ ሌላ የምግብ ጠረጴዛ መሃል ላይ እንግዲህ አበባ ከነማስቀመጫው አስቀምጣለሁ ማለት ነው። የምግብ ጠረጴዛ መሃሉ ላይ። ስለዚህ እንደዛ አደርጋለሁ ሌላው ጠረጴዛው ላይ እንግዲህ አሁን ላይ የመጡ በጣም የሚያማምሩ የምግብ ጠረጴዛ መሃል ላይ ወይንም ደግሞ እንደዚህ ከዳር እስከ ዳር የሚወጣ ሆኖ በጣም የሚያምር ጨርቆች አሉ። ማስዋቢያ ጨርቆች ናቸው እነሱ እነሱን ጨርቆች እንግዲህ እዛ ላይ አደርጋለሁ ማለት ነው። በጣም የሚያምር የሆነ እይታ ነው የሚሰጠው ለቤት። እና ቤት ወለሉንም በደንብ አድርጌ አጸዳዳለሁ እና የተለያዩ አበቦችን ለመቀየር እሞክራለሁኝ። እንደዛ አደርጋለሁ አንዳንድ ጊዜ ያው በዓል ሲሆን ቀለሙ የግድግዳ ቀለሙ ያረጀ ከሆነ ግድግዳ ቀለም አስቀባለሁ ማለት ነው። ያው ለአንድ ቤት ደግሞ በጣም ትልቁና ወሳኙ ነገር የግድግዳ ቀለሙ ነው ስለዚህ ቆንጆ የሆነ የሚያምር የግርግዳ ቀለም ገዝቼ አስቀባለሁ ያ ነገር ደግሞ ሙሉ ለሙሉ የቤቱን ድባብ ይቀይረዋል ማለት ነው። ከዛ በተጨማሪ እንግዲህ ሁሉንም ካጸዳሁና የተለያዩ ጨርቆችን የሶፋ ጨርቅ ለምሳሌ እቀያይራለሁኝ እና የሶፋ አቀማመጥ ቦታውን ከተለመደው አይነት ለየት አድርጌ እቀይራለሁ ማለት ነው። ቦታዎቹን እንግዲህ ያም ያው አዲስ የሆነ ውበት ያላብሰዋል ማለት ነው። ለቤቱ ያ ነገር እንግዲህ ከዛን በተጨማሪ ደግሞ ላይ የተለያየ የግድግዳ ጌጥ ቤትን ማስዋቢያ የግድግዳ ጌጥ። እሰቅላለሁ ወይንም አደርጋለሁኝ። ያንን ካደረኩ በኋላ እንግዲህ ቤቱ ደግሞ ሲገባ ጥሩ ጠረን እንዲኖረው እጣን አጭስበታለሁ ማለት ነው። እጣን እንደሚታወቀው እንግዲህ ጥሩ ጠረንን የሚፈጥርልን ነገር ነው ማለት ነው። ጭሱ ስለዚህ እጣን አጨስበት

እሺ ቀርቃሃ ጥያቄው ምን ይላል ቀርቃሃ አካባቢ ላይ ያድጋል ወይ ይላል? እንግዲህ አዎ ያድጋል እኛ አካባቢ ላይ። ቀርቀሃ እንደሚታወቀው በውሃ ዳር አካባቢ ላይ በብዛት ሲበቅል እናየዋለን እንግዲህ ይህ ቀርቀሃ ያው እኛም አካባቢ ላይ የሚያድገው ይሄ ኩሬ ባለበት ቦታ ላይ ወይንም ደግሞ ረግረግ በሚባልበት ቦታ ላይ ዙሪያውን በቅሎና ችፕ ብሎ እናገኘዋለን ማለት ነው። እንግዲህ ይቅር ከራሱን በስር አማካኝነት ነው የሚያባዛው። ያ ማለት ያው ከስር ስሩ ወደ ውስጥ ወደ ጎን እየሄደ እየሄደና ከዛም በኋላ ወደ ላይ የሆነ ቦታ ላይ ያወጣል እንደገና ወደ ጎን ይሄዳል። ከዛ ደግሞ ወደ ላይ ያወጣል እንደገና ወደ ጎን ይሄዳል እንደዛ እያለ ራሱን የሚያባዛ የእጽዋት አይነት ነው። ይህ ቀርቀሃ እንግዲህ ውስጡ ባዶ ነው ማለት ትቦ ነው። ማለት ነው ውስጡ ቀርቀሃን እንደምናውቀው ያው በውሃ አካባቢ ነው። የሚበቅለው እና ይሄ በጣም ከፍተኛ የሆነ የውሃ መጠን ይፈልጋል ማለት ነው። ይሄ ደረቃማ በሆነ ቦታ ላይ ቀርቀሃ በተአምር አይበቅልም። እና ይህ ቀርቀሃ እንግዲህ ለተለያየ አገልግሎት እንጠቀምበታለን ያው የራሳቸው ይሄን ነገር በቀርካሃ ተጠቅመው ሰዎች የተለያየ ነገር ይሰራሉ። እነዛ እንግዲህ ባለሙያ ናቸው ማለት በልምድ ነው ይሄን ነገር የሚያመጡት። ለምሳሌ ቀርቀሃን ተጠቅመን ወይንም ተጠቅመው ወንበር ይሰራሉ። እንግዲህ ይህ ወንበር በጣም ጠንካራ ነው የሚሆነው እና ለአቀማመጥም ምቹ የሆነ ወንበር ነው የሚሰሩት ማለት ነው። ከቀርቀሃ ዛፍ ተጠቅመው ምን አይነት ምን አይነት ወንበር ይሰራል የሚለው? እንግዲህ ይሄ ዱካ ብለን የምንጠራው ወይንም አንድ ሰው ብቻ የሚቀመጥበት ወንበር ይሰሩበታል ያ ወንበር እንግዲህ ሰዎች ለምሳሌ ሴቶች ቡና ስናፈላ እንደገና ደግሞ የተለያየ ስራ ቤት ውስጥ ስንሰራ እዛ ላይ ቁጭ ብለን እንሰራለን ማለት ነው። ቀለል ያለች ሆና ትንሽ ዝቅ ያለ ቁመት ያላት አይነት መቀመጫ ነች እና በጣም አሪፍ ነች። አንደኛ ነገር ረጅም ሰዓት እዛ ላይ ለመቀመጥ ምንም አይነት ሙቀትን አይፈጥርም። እና ያነገር ደግሞ በጣም አሪፍ ነው። እና የመቆርቆር ባህሪም ብዙ የለውም። እና ያ በጣም ተመራጭ ያደርገዋል ለዛም ነው ብዙ ጊዜ በበረሃ ወይንም ደግሞ ከፍተኛ የሙቀት መጠን። ባለባቸው አካባቢዎች ላይ ይሄ የቀርካሃ ወንበር በጣም ነው። እና ያው ብዙ ነገር የሚጠቀሙት እንግዲህ ከቀርቀሃ በተሰራ ነገር ነው። ምክንያቱም አየር ይተላለፋል ማለት ነው። እንደዚህ ሙቀትን አይፈጥርም። ቆንጆ ነው ሙቀት አይስብም እና ከዛ አንፃር አየርም በቀላሉ መሃል ላይ ስለሚተላለፍ ያው ይሄ ሙቀት የመፍጠር አቅሙን ይቀንሰዋል ማለት ነው። ቀርቀሃ ከሆነ ሌሎች ሌሎች ወንበሮች ከሆኑ ግን ያው በጣም ይሞቃሉ። ረጅም ሰዓት ስንቀመጥባቸው ይሄ ያው ሙቀታማ ወይንም በረሃ በምንልባቸው አካባቢዎች ማለት ነው። በብዛት ቢጠቀሙት የቀርካሃ ምርት ነው። እንግዲህ ከዚህ ከቀርቀሃ አንደኛ ይሄ ሉካ አይነት ይሰራል። ሌላው ደግሞ አግዳሚ ወንበር ይሰራል። ይህ አግዳሚ ወንበር እንግዲህ መደገፊያም ይኖረዋል። በአንዴ ሶስት ሰው ወይንም እስከ አራት ሰው የሚያስቀምጥ አይነት ወንበር ያዘጋጃሉ ማለት ነው። ይህ ወንበር እንግዲህ በተለያየ ቦታ ላይ እናገኘዋለን። ለምሳሌ የተለያዩ ቡና የሚሸጡበት ቦታዎች ወይንም ደግሞ ምግብ የሚያዘጋጁበት ምግብ ቤቶች አካባቢ ላይ የወንበር ይሸጣሉ ማለት ነው። ይሄም ያው በበረሃ ነው ብዙ የሚጠቀሙበት። ሌላው ደግሞ ያው ከቀርከሃ የሚሰራ አልጋ አለ። ይህ አልጋ እንግዲህ ያው ሙቀት እንዲያስ ሙቀት ማለት ንፋስ እንዲያስተላልፍ ወይንም አየር እንዲያስተላልፍ ተፈልጎ ነው እና ደግሞ ቀርከሃ በባህሪው ሙቀትን አይስብም ወደ ራሱ የመሳብ አቅሙ በጣም ዝቅተኛ ነው። ስለዚህ ያው ፀሀይም ቢመታው ብዙ አይገልም ማለት ነው። ለዛም ነው ያው ብርሃ አካባቢ ላይ በጣም ተፈላጊ የሆነው ወይንም ደግሞ ከፍተኛ ሙቀት ባለበት አካባቢ ላይ የቀርቀሃ ምርት የሆኑ እቃዎች ይፈለጋሉ። ያንን ነገር መቋቋም ስለሚችል ማለት ነው። እንግዲህ ቀርካሃን ተጠቅመን በጣም ብዙ የተለያዩ ጌጣጌጦችንም እንሰራለን። ከዛ ባለፈ ደግሞ ያው ሰዎች አጥራቸውን ለማጥር ግቢ ለማድረግ ወይንም አጥር ለማጠር ይጠቀሙበታል። ቀርቀሃል እና በጣም የሚያምር አጥር ነው የሚሆነው የሚያምር ግቢ ነው የሚሆነው ማለት ነው። በቀርቀሃ የታጠረ አንዳንድ ቦታ ላይ እንግዲህ እንደ ባህላዊ ቤት የሚሰሩ

እሺ ጥያቄው ምን ይላል መዋቢያን ትጠቀማለህ ወይ ይላል? መዋቢያን አዎ እጠቀማለሁኝ እንግዲህ የተለያዩ መዋቢያዎች አሉ ከእነዚህም መዋቢያዎች መካከል የፊት መዋቢያ አለ። ሌላው ደግሞ የአይን እና የቅንድብ መዋቢያ አለ። ከዛ በተጨማሪ የከንፈር መዋቢያ አለ። እንግዲህ ያው የእጅና የእግርም መዋቢያ አለ ማለት ነው። መዋቢያዎች እንግዲህ እንደየአጠቃቀማቸውና እንደየአገልግሎታቸው ሁሉም ይለያያሉ ማለት ነው። ዋጋቸውም በዛው ልክ የሁሉም እንደየ ደረጃው ወይንም እንደ ጥራቱ ይለያያል። አንዳንድ ጊዜ ያው በጣም ጥራት ያለው ነው ተብሎ በጣም በውድ የሚሸጡ መዋቢያዎች አሉ። እና ያው መዋቢያ ስንል ሰዎች ጥንቃቄ ሊያደርጉበት የሚገባው ነገር ምንድነው? መዋቢያዎች ብዙ ጊዜ ለምሳሌ ቁጥር አላቸው እነዛ ቁጥሮች እንግዲህ ሲዘጋጁ ለምንድነው የሚዘጋጀው? ለየትኛው የቆዳ ከለር የትኛው ቁጥር ይሆናል ወይንም በደንብ አሪፍ ያደርገዋል መልኩን አውጥቶ በደንብ ያጎለዋል። ለጤናስ የትኛው ቆንጆ ይሆንለታል የሚለውን ነገር ታስቦ ነው። ሁሉም በቁጥር የሚዘጋጁት ማለት ነው። በመሃላቸው የተወሰነ እንግዲህ ልዩነት የከለር ልዩነት ይኖራል ማለት ነው። በቁጥራቸው መሰረት ግን አሁን እኛ ሀገር ውስጥ ስንሄድ ዝም ብሎም በዘፈቀደ ገዝተን የምንጠቀምበት ነገር አለ። ያ ነገር እንግዲህ ብዙም ጠቀሜታ አለው ብዬ አላስብም። ምክንያቱም አንደኛ ያው ብራችንን እናወጣለን። ከዛ ያንን ነገር ስንጠቀምበት ምናልባት ከእኛ የፊት ቆዳ ወይንም ደግሞ ከለር ጋር አብሮ የማይሄድ ነገር ሊሆን ይችላል። እንግዲህ ያ ነገር የተፈለገውን ያህል ውበት ላያመጣ ወይንም ደግሞ ጥቅም ላያመጣ ይችላል ማለት ነው። ከዛ አንፃር ትንሽ ጥንቃቄ ቢደረግበት ብዬ አስባለሁ። ይሄ መዋቢያ ላይ ምክንያቱም ያው ፊት ለፊት ላይ ስለሚሆን በጣም ትኩረት ሊሰጠው የሚገባው ቦታ ነው። አንዳንድ ሰዎች እንደውም ያው የተለያዩ ነገሮች ምንጫቸው ሳይታወቅ ፊታቸው ላይ ይጠቀማሉ። ያው የታሸጉ ነገሮችም ቢሆን ለመዋቢያነት ፊታቸው ላይ ይጠቀማሉ። ያ ነገር እንግዲህ መልሶ ሲጎዳቸው ይስተዋላል። እንግዲህ ይህን ነገር በጣም ጥንቃቄ አድርጎ ነው ሰው መጠቀም ያለበት ብዬ ነው የምመክረው እንደ ግሌ። ምክንያቱም አንዱ ለአንድ ሰው የተመቸው ሌላኛው ሰው ሲጠቀመው ላይመቸው ይችላል። ምክንያቱም ይሄ ቆዳ ማለት ህዋስ ነው በውስጡ ህዋስ አለ። ስለዚህ በድን የሆነ ነገር ላይ አይደለም የምናደርገው። ስለዚህ ህዋስ ደግሞ የየራሳችን የየሰው ሁሉ ይለያያል። ለምሳሌ ልክ እንደዚህ ደማችን እንደሚለያየው ሁሉ ቆዳችንም እንደዛው የተለያየ አይነት ነው ማለት ነው። የሁላችንም እና እነዛን ነገሮችን ያው ትኩረት አድርገን እና ቢያንስ ያው በህክምና የተረጋገጠ ነገር ቢሆን የተሻለ ነው። ይሄ ከሚያመጣው የጎንዮሽ ጉዳት ራሳችንን ለመጠበቅና ሙሉ ጤንነታችንን ወይንም ሙሉ ውበታችንን ጠብቀን ለማስቆየት እንደዛ ብናደርግ ብዬ እመክራለሁኝ። እንግዲህ ያው ይሄ ከመዋቢያ ጋር ተያይዞ የተለያዩ መዋቢያዎችን እጠቀማለሁኝ። ብዙ ጊዜ ያው መዋቢያ አንዴ ከገዛው አልቀይርም የዛኑ አይነት ነው መልሼ የምገዛው ያ አንድ አይነት የገዛሁት ከተመቸኝ በቃ ያንኑ አይነት ነው የምገዛው። እንደዚህ የተለያዩ ምርቶችን ቀያይሮ መጠቀም ብዙ አይመቸኝም ቆዳዬ ላይም እንደዛ ብዙ አልሞክርም። ጥሩ አይደለም ብዬ ነውም የማስበው። ያው ሰዎች አንዳንድ ጊዜ እንደዛ ያደርጋሉ የተለያየ ምርት ያለውን ይሄ አሪፍ ነው ይሄ አሪፍ ነው ምናምን ሲባሉ ዝም ብለው እየገዙ ይሞክራሉ ማለት ነው። ያ ነገር ግን ሲቀላቀል ያው ቆዳችንን እየጎዳው ነው የሚሄደው ማለት ነው። የተለያየ አደጋም ሊያደርስብን ስለሚችል እዚህ ላይ በጣም ጥንቃቄ ልናደርግበት የሚገባው ጉዳይ ነው ብዬ አምናለሁኝ። እና ያው ለምሳሌ ከመዋቢያዎቹ ውስጥ የአይን ኩል እጠቀማለሁኝ። ሌላው ደግሞ ያው የቅንድብ ማስተካከያ እጠቀማለሁኝ በዛው ያው ኩል እቀባለሁ ማለት ነው። ከዛ በተጨማሪ እንግዲህ የተለያዩ ቻፒስቲክም እጠቀማለሁ። ከለር ያለውም የሌለውም ቻፕቲስቲክ እጠቀማለሁኝ። ከዛ ባለፈ እንግዲህ ያው የተለያየ እጅና እግሬን ለማስዋብ ወይንም ደግሞ ወዝ እንዲኖረው ለማድረግ የተለያየ ግሪሲሊን እጠቀማለሁ። ያው በዋናነት ግሪሲሊ ነው የሚመቸኝ። ብዙም የሎሽን ተጠቃሚ አይደለሁም አድናቂም አይደለሁም። ከሎሽን ጋር ብዙ አይመቸኝም ሎሽን ስለዚህ ግሪሲሊ ምርጫዬ ነው። እና ግሪሲሊ እጠቀም

እሺ ያው ዋይፋይ ትጠቀማለህ ወይ? ይላል ዋይፋይ እንግዲህ አዎ እጠቀማለሁኝ። ያው ቤት ውስጥ የመስመር ዋይፋይ ወይንም ደግሞ ባለገመዱ ዋይፋይ አለ። ይሄ ዋፋዬ እንግዲህ የክፍያ መጠኑ በወር ነው የሚከፈለው። ያው ከሌላ ከዳታ አንፃር ስናየው ይሄኛው በጣም በጣም አሪፍ የሆነ የአገልግሎት ዘዴ ነው። ዋይፋይ ማለት ነው። ያው ዋይፋይ እንግዲህ ገደብ ነው የምንጠቀመው ማለት ነው። ለምሳሌ ሁለትም ሶስትም አራትም ዲቫይስ ልናገናኝበት እንችላለን ልንጠቀምበት እንችላለን ማለት ነው። ስለዚህ ያው የትኛውንም ያህል የኢንተርኔት መጠን ብንጠቀም ክፍያው መጨረሻ ላይ ተመሳሳይና አንድ አይነት ነው የሚሆነው ማለት ነው። ስለዚህ እንደዛ ስለሚሆን ያው በጣም አሪፍ ነው ብዬ አምናለሁ። ወይንም በጣም ጥሩ የሆነ አገልግሎት ነው። ኢትዮ ቴሌኮም እንግዲህ ዋይፋይ ላይ የሚሰጠው አገልግሎት በጣም አሪፍ ነው። ምክንያቱም አሁን ላይ ያው የሞባይል ዳታዎችን ስናይ ይቆጥራሉ ወይንም ከፍተኛ የሆነ ወጪ ነው የሚያስወጡት። በቀን ውስጥ ረጅም ሰዓት ለመጠቀም በጣም ይከብዳል። በዳታ ከሆነ በጣም ከባድ ነው የሚሆነው። ምክንያቱም ያንን ያልኩበት ምክንያት በተለይ የተለያዩ ቪዲዮዎችን ለማየት ከፈለግን ወይንም ደግሞ እነዛን ቪዲዮዎች ለማውረድ የምንፈልግ ከሆነ። ያው ዳታን ተጠቅመን በጣም ብዙ ብር ነው የምንጨርሰው። ዋይፋይ ሲሆን ግን ያው ያለምንም ገደብ ነው እስከ ወር ድረስ የምንጠቀምበት። ስለዚህ ያ ደግሞ በጣም አሪፍ ነገር ነው እና ጥሩ የሆነ ነገር ነው። ሌላው ያው ስራ ቦታም እንግዲህ ዋይፋይ እጠቀማለሁ ዋይፋይ አለ። የስራ ዋይፋይ ያ የስራ ዋይፋይ እንግዲህ የስራዎችን በመስመር ላይ ስለምንሰራ ለዛ በጣም ይጠቅመናል። ያው ከኮምፒውተሬ ጋር በኬብል አማካኝነት አገናኝቼዋለሁ። ስልኬ ላይም መጠቀም እችላለሁ ያው ስልኬ ላይ ስለተሞላ ስልኬንም እንደዛው መጠቀም እችላለሁ ማለት ነው። በዋይፋይ ስለዚህ ይሄ የኢንተርኔት አገልግሎት ሌላ ተጨማሪ ብር አላወጣም ማለት ነው። የውስራ ቦታም ሆኜ በዛ እጠቀማለሁ ማለት ነው። ሙሉ ቀን ያው አንዳንድ ጊዜ ሊያስቸግርና ሊጨናነቅ ይችላል ግን። በትዕግስት ያንን ሰዓት አሳልፈዋለሁ ወይንም ጠብቄ አሳልፈዋለሁ ማለት ነው። የሚጨናነቅበትና የሚቆራረጥበት ሰዓት አለ። ይሄ ይመስለኛል ምናልባት ያው በጣም ብዙ ሰው በሚጠቀምበት ሰዓት ይመስለኛል። ብዙ ጥልቅ የሆነ መረጃ እዚህ ላይ የለኝም ግን እንደዛ ይመስለኛል አንዳንድ ጊዜ በቃ ጨርሶ አልሳራ ምናምን ሊል ይችላል። አንዳንዴ ደግሞ በጣም ረጅም ሰዓት ያው ይዞራል። ያ ማለት እንግዲህ በጣም ተጨናንቋል ማለት ነው። መስመሩ ስለዚህ ያው ለዛ ነው የሚመስለኝ። እኔም እና ከዛ በተጨማሪ እንግዲህ ያው ዋይፋይ በሌለበት አካባቢ ሲሆን ዳታዬን ላበራ እችላለሁ። የሞባይል ዳታዬን ያው ይሄንን የማደርገው እንግዲህ አስቸኳይ የሆነ ነገር ሲኖርብኝ። ወይንም ደግሞ በአስቸኳይ ምላሽ የምሰጠው ነገር ከሆነ። ዳታዬን አብርቼ እንግዲህ ወዲያውኑ በጽሁፍ መልሴን አሳውቃለሁ ማለት ነው። ወይንም ጽፌ እልካለሁ ማለት ነው። አንዳንድ ጊዜ ያው የተለያዩ ነገሮች ሊላኩልን ይችላሉ። እነኛን የተላኩትን ነገሮች እንግዲህ መክፈት የምንችለው ደግሞ ዋይፋይ ሲኖር ወይንም ደግሞ ዳታ ሲኖር ነው ማለት ነው። በኢንተርኔት ያለበለዚያ ምንም አይልም ነገር ሊከፍትልን አይችልም። ስለዚህ ያው እነዛን ነገሮች አንዳንዴ ከስራም ከቤትም ውጪ ሆኜ ሊያጋጥሙኝ ይችላሉ። የሚላኩ መልእክቶች ሊኖሩ ይችላሉ። ለዛ መልእክት ደግሞ ግዴታ መልስ ቶሎ መስጠት ያለብኝ ነገር ወይንም አስቸኳይ የሆነ ነገር ሲሆን ያው የሞባይል ዳታዬን አብርቼ እጠቀማለሁ። ማለት ነው። ስልኬ ላይ እጠቀማለሁ ያ መንገድ ላይም ብሆን መዝናኛ ቦታ ብቻ የሆነ ቦታ ላይ ሆኜ እንደዚህ ያለ ነገር ሲያጋጥመኝ የስልኬን የስልኬን ዳታ ነው የማበራው ማለት ነው። እንግዲህ ከዛ ውጪ ያው መደበኛ ስራም ቦታ ስሆን ያው ዋይፋይ የስራው አለ። ከዛ ሌላ ደግሞ ቤት ውስጥም ስሆን የቤቱ ዋይፋይ ስላለ ብዙን የኢንተርኔት አገልግሎት የማገኘው ከዋይፋይ ነው ማለት ነው። እንግዲህ ያው ዋይፋይ እጠቀማለሁ አዎ ብዬ ነው እዚህ ጋር የምደመድመው ማለት ነው። ያው ብዙ አይነት የዋይፋይ አገልግሎቶች አሉ። የራሳቸው የሆነ ዋይፋይ እቃዎች አሉ። እነዛ እቃዎች እንግዲህ አንዱ የመስመር ዋይፋይ ነው ያው ስራም ቢሮም ስራ ቦታም ወይንም መኖሪያ ቤቴም የመስመር ዋይፋዬ ነው ያለኝ ሌላው ደግሞ ያው በጅም

እሺ ጥያቄው ምን ይላል? የሙዚቃ መሳሪያ መጫወት ትችላለህ ወይ ይላል? አዎ እችላለሁ። እንግዲህ ሀገራችን ውስጥ የተለያዩ የሙዚቃ መሳሪያ መሳሪዎች አሉ። እነዚህ የሙዚቃ መሳሪያዎች ባህላዊም ይሆናሉ ዘመናዊ የሙዚቃ መሳሪያዎች አሉ። ባህላዊ የሙዚቃ መሳሪያዎች ብለን የምንጠራቸው የሙዚቃ መሳሪያ እንግዲህ ስናየው? ምን መውሰድ እንችላለን። ዋሽንትን ብናይ የኢትዮጵያ ባህላዊ የሙዚቃ አይነት ነው። ይህ የሙዚቃ አይነት እንግዲህ በትንፋሽ የሚነፋ የሙዚቃ አይነት ነው። ስለዚህ ይህ በትንፋሽ የሚነፋ የሙዚቃ አይነት እንግዲህ ያው መጫወት እችላለሁ ማለት ነው። ያም እንዴት ነው የምጫወተው? ለምሳሌ ዋሽንት ከሆነ ከቀርካሃ ከሚመስል እንጨት የሚዘጋጅ ወይንም ውስጡ ክፍት ነው የሚሆነው ማለት ነው። ስለዚህ የተወሰነ የቁመት መጠን ነው የሚኖረው። በዛ የቁመት መጠን ቀዳዶች ይዘጋጁለታል እነዛ ቀዳዶች እጃችንን የምናሳርፍበት ቦታ ነው። ከዛ በተጨማሪ ዳርና ዳር ላይ እንግዲህ ሙሉ ለሙሉ ክፍት ነው ማለት ነው ዋሽንት። ስለዚህ በአፋችን የተወሰነ አየር ስንሰጠው ማለት ነው። አየሩ የተወሰነ ድምጽ ያወጣል ማለት ነው። ያ ድምጽ ያንን ድምጽ እኛ ነን። እንትን የምንለው የምንቆጣጠረው እና የድምጹን ሂደት ወይንም ደግሞ ምን አይነት የሆነ የድምጽ ቅላጼ ያውጣ የሚለውን በእጃችን እየመጠንን ቀዳዳውን ክፍትና ዝግት ስናደርገው በጣም የሚያምር የሆነ የድምጽ ያወጣልናል ማለት ነው። ይህ ዋሽንት እንግዲህ በተለያዩ የሙዚቃዎች ለሙዚቃ ማሳመሪያ ወይንም ለሙዚቃ ማጀቢያነት ያገለግላል። ከዛ በተጨማሪ በተለያየ መዝሙር ላይም እንደዚህ ለመዝሙር ማጀቢያ እንጠቀምበታለን ማለት ነው። ሌላው እንግዲህ ዋሽንትን ስናይ ያው የተለያዩ የባህላዊ ቤቶች ወይንም ደግሞ የባህል ቤቶች ተብለው የባህል መጠጥ ቤት ሊሆን ይችላል የባህር ሬስቶራንት ሊሆን ይችላል። እንግዲህ ሙዚቀኞችን አምጥተው ያጫውታሉ ሰዎችን ያዝናናሉ። ስለዚህ እነዚህ ዋሽንት መንፋት የሚችሉ ሰዎችንም እንዲሁ አምጥተው አንድ ላይ ከሌሎች መሳሪያዎች ጋራ በማጀብ ቆንጆ የሆነ ሙዚቃን ይፈጥራሉ ማለት ነው። ያ በጣም ደስ የሚልና ውበት የሚሰጥ ነገር ነው። እና እኔም ዋሽንትን በጣም እወዳለሁኝም መጫወትም እችላለሁ። ከዛ ባለፈ እንግዲህ ከ ይሄ ሙዚቃ መሳሪያዎች መካከል ከበሮን እጫወታለሁ ማለት ነው። ከበሮ እንግዲህ ያው እውጫውታለሁ የሚባለው ከበሮ እመታለሁ ነው የሚባለው በተለምዶ ያንን እንግዲህ ከበሮ የምንመታው እኛ ያው በእጃችን ነው ከበሮን የምንመታው በባህላዊ መንገድ ማለት ነው። እና ያው በምንፈልገው የሙዚቃ ስልት ወይንም ደግሞ ሙዚቃው በሚፈልገው አይነት ስልት አይነት አመታት ነው የሚመታው እንግዲህ ሁሉም ሙዚቃዎች ተመሳሳይ የሆነ ከበሮ የከበሮ ስልት አይኖራቸውም ማለት ነው። እሱም ምርጥ ቆንጆና በጣም ደስ የሚል ባህላዊ የሙዚቃ መሳሪያ ነው። እና መጫወት እችላለሁ ማለት ነው። ከበሮን እንግዲህ በተለያዩ ቦታዎች ላይ እንጠቀምበታለን ኢትዮጵያ ውስጥ አንደኛ ነገር ባህላዊ ጭፈራዎች ወይንም ዘፈኖች ላይ እንጠቀመዋለን ማለት ነው። ከበሮ እንደ ማጀቢያነት ይገባል ማለት ነው። እንደ ማድመቂያነት ሌላው ደግሞ ያው የመዝሙሮች ላይ በጣም ከበሮን ይሄ ሃይማኖታዊ መዝሙሮች ላይ ማለት ነው። ከበሮን እንጠቀማለን እና ቆንጆ የሆነ ማጀቢያ የሙዚቃ መሳሪያ ነው። ድምፁም ሲወጣ ቆንጆ የሆነ ቅላጼ ያለው እና አሪፍ የሚያስጨፍር የከበሮ አይነት ነው ይሄ የሙዚቃ መሳሪያ አይነት ነው። ከዛ ባለፈ እንግዲህ መስንቆንም ማንሳት እንችላለን። ማሲንቆ እንግዲህ ያው የተለያዩ ሰዎች በልምድ ይጫወቱታል። ያው ስልጥነውም የሚጫወቱ አሉ ግን ብዙዎቹ የኢትዮጵያ ባህላዊ የሙዚቃ መሳሪያዎች በልምድ ነው ሰዎች የሚጫወቷቸው። ምክንያቱም ያው አንዱ ከአንዱ ላይ እየለመደ ማለት ነው። እና ያው ሰዎችም ራሳቸው ያዘጋጁታል። ይሄንን ባህላዊ የሙዚቃ መሳሪያ እናም ማሲንቆም አንዱ የኢትዮጵያ ባህላዊ የሙዚቃ መሳሪያ ነው። ማሲንቆ ያው በዘመናዊ መልኩም ከተለያዩ ዘመናዊ ከሆኑ የሙዚቃ መሳሪያዎች ጋር አንድ ላይ በማድረግ ቆንጆ የሆነ የሙዚቃ ስልት ማውጣት ይቻላል ማለት ነው። ያው ብዙ ጊዜ ማሲንቆ የሚጫወቱ ሰዎች በዛው ግጥምን ይገጥማሉ እና በጣም ደስ የሚል

እሺ የመጠጥ ውሃን ከየት ታገኛለህ? ይላል ጥያቄው እንግዲህ የመጠጥ ውሃዬን ከተለያየ ነገር አገኛለሁኝ። በዋናነት የምጠጣው እንግዲህ ከቧንቧ ነው የማገኘው። ያው ቧንቧ ማለት እንግዲህ በመስመር ላይ ተዘርግቶ የሚመጣ ውሃና በእያንዳንዱ ቤት ውስጥ የሚገባ ወይንም እያንዳንዱ ግቢ ውስጥ የሚገኘው ውሃ አይነት ነው። ይህ የውሃ አይነት እንግዲህ ከአንድ ወንዝ ሊሆን ይችላል ወይንም ከአንድ ቦታ ላይ ለምሳሌ እኔ ባለሁበት አካባቢ አሁን አዋሽ የሚባል ወንዝ አለ ከዛ ነው የሚጠለፈው ማለት ነው። ከዛ የተጠለፈውን ውሃ በትልቅ ቱቦ ይሄድና የራሱ የሆነ የውሃ ማጣሪያ ጋን አለ። ያ እዛ የውሃ ማጣሪያ ጋን ውስጥ ይገባል ማለት ነው። እንግዲህ ውሃውን ለማጣራት የተለያየ ኬሚካል ይጨመርበታል ጋን ውስጥ እዛ ጋን ውስጥ ኬሚካል ከተጨመረበት በኋላ ውሃው እንግዲህ ንጹህ እንዲሆን ይደረጋል ማለት ነው። አፈሩም ይለያል እና ሌሎች ያው እንደዚህ ጀርም ምናምን ካለው እንዲሞቱ ያደርጋል ማለት ነው። ያ ኬሚካል ከዛን ከዛ ከተጣራ በኋላ ወደ ሌላ ጋን ውስጥ ወይንም ወደ ሌላ ውሃ ማጠረቀሚያ ጋን ውስጥ ይገባል ያ የገባው ውሃ እንግዲህ በእያንዳንዱ መስመር ውስጥ ይለቀቃል ማለት ነው። ያ የተለቀቀው ውሃ እንግዲህ እያንዳንዳችን ግቢ ይመጣል ማለት ነው። እንግዲህ ያንን ውሃ ያው ለመጠጥነት እጠቀመዋለሁ። ያው አንዳንዶች ውሃን አፍልቶ መጠቀም ጥሩ ነው። ይላሉ ያንን የሚሉበት ምክንያት ያው እኔም ጥሩ ነው ከሚሉት ወገን ነኝ። ያንን የሚሉበት ምክንያት ለምንድነው? ለምሳሌ ውሃው ወደ በሚመጣበት ሰዓት የተለያዩ ቆሻሻ ውስጥ በውስጥ ሊኖር ይችላል እነዛን ቆሻሻ ውስጥ እንግዲህ ቆሻሻዎች ይዞ ሊመጣ ይችላል ማለት ነው። ስለዚህ ያን ይዞ የመጣውን ቆሻሻ ለማጣራት ወይንም ደግሞ ይዞ የመጣውን ጀርም ሊሆን ይችላል እነዛን ነገሮች ለመግደል ውሃን ካፈላነው ወይንም ደግሞ ከፈላ እነዛ ነገሮች ይሞታሉ ማለት ነው። ከዛም በኋላ እንግዲህ የፈላውን ውሃ እናስቀምጠውና እንዲቀዘቅዝ ነው የምናደርገው ማለት ነው። ካቀዘቀዝነው በኋላ ያው በማጥለያ ማጥለል ይቻላል በማጥለያ አጥልለን በአንድ እቃ እናደርገዋለን ማለት ነው። እንግዲህ ያንን ውሃ ያው ለመጠጥነት መጠቀም ይቻላል ማለት ነው። ያው ውሃን እንዴት እናጸዳለን የሚለውን ነገር ነው። ከዚህ ጋር ተያይዞ የምናየው ከዛ በተጨማሪ ደግሞ ያው ለምሳሌ ውሃን የመጠጥ ውሃ ያው ተብለው የሚሸጡ የተለያዩ በሱቅ ደረጃ ታሽገው የሚሸጡ ጃሮች አሉ። እነዛ ጃሮች እንግዲህ የተለያየ መጠን አላቸው። ለምሳሌ በአስር ሌትር ታሽጎ የምሸጥ የመጠጥ ውሃ አለ። ይሄ የመጠጥ ውሃ እንግዲህ የተጣራ የመጠጥ ውሃ ነው። ተጨማሪ የሆኑ ኬሚካሎች ይገቡበታል እና በደንብ የተጣራ ውሃ ነው ከቧንቧ ውሃ የሚለየው ያ ነው። ከዛን በተጨማሪ በ በአንድ ሌትር አለ በግማሽ ሌትር አለ በሩብ ሌትር አለ። እንደገና ደግሞ በሁለት ሊትር አለ። እንግዲህ እንደየ እንትኑ ነው ያለው ማለት ነው። ሰዎች እንደሚፈልጉት መጠን እና ደረጃ ይገዛሉ ማለት ነው። ያንን ውሃ ገዝተው ለመጠጥነት ይጠቀማሉ በሃያ ሊትርም ድረስ አለ ማለት ነው እስከ ሃያ ሊትር አለ ማለት ነው። እስከዛ ድረስ እንግዲህ ገዝቶ መጠቀም ይቻላል ለመጠጥነት በዛ መልኩ የሚጠቀሙ ሰዎችም አሉ ማለት ነው። እንግዲህ ይሄ በተለይ አሁን ትንንሹ ይሄ ለምሳሌ ሩብ ሌትር ግማሽ ሌትር ምናምን የመሳሰሉትን ውሃዎች ብዙ ጊዜ ሰዎች ዝግጅት ሲያዘጋጁ እነዚህን ሩብ ሌትሩን ወይንም ግማሽ ሌትሩን ውሃ ይጠቀማሉ። ያው ሁሉም ሰው መጠጥ ወይንም አልኮል ያለው ወይንም ደግሞ ለስላሳ መጠጥ የማይፈልግ አለ። ውሃን ብቻ የሚፈልግ ሰው አለ። ስለዚህ ይህ ውሃን ብቻ ለሚፈልግ ሰው ይህንን ነገር ይሰጣሉ ማለት ነው። ወይንም ደግሞ ይህንን ያድላሉ ማለት ነው። የሚፈልግ ሰው ይወስዳል ማለት ነው። ያው ከዛ አንፃር ህዝብ በተሰበሰበበት ቦታ ላይ መጠጣት ያ በጣም የተሻለ ነው እላለሁኝ። ምክንያቱም አንደኛ የተለያየ የትንፋሽ ንክኪ የአፍ ንክኪ አይኖርም። በመቅጃ ምናምን ሲሆን እንግዲህ ብዙ ሰው በጠጣበት ልንጠጣ እንችላለን። የሰዎችን ትንፋሽ የተለያየ ነገር ልንወስድ እንችላለን። በዛው እንግዲህ የተለያዩ

ይላል ጥያቄው የምታስታውሰው ልዩ በዓል አለ? ይላል አዎ የማስታውሰው የተለያየ በዓል አለ። እንግዲህ ለምሳሌ እኔ የማልረሳው በዓል ምንድነው ገናን ነው። እንግዲህ ገናን ስናስብ ምንድነው? እሱ የኦርቶዶክስ እምነት ተከታይ ነኝ እና ይህ ገና የምናከብረው የጌታችን የመድኃኒታችን የልደት በዓል ነው ወይንም ደግሞ የተወለደበት ቀን ነው ማለት ነው። ገናን እንግዲህ የማስታውስበት ምክንያት በተለያየ ስርዓት አለው የምናከብርበት ስርዓት አለው ማለት ነው። መጀመሪያ ላይ ያው ገና ከመድረሱ በፊት ወር ከአስር አምስት ቀን ሲቀረው ጾም ይገባል ወይንም ደግሞ ጾም ይያዛል ማለት ነው። ይህ ማለት ያው ጌታችን ይወለድ እያልን ነው የምንጾመው የምንጸልየው ማለት ነው። እንግዲህ ይሄን ነገር ያው ሐዋርያት የጾሙት ጾም ነው። ስለዚህ በዛ መሰረት ገናን በጾም እንቀበለዋለን። ወይንም ደግሞ ገና ከመድረሱ ከወር ከአስር አምስት ቀን ሲቀረው ጾም እንይዛለን ያው ጸሎት ይጸልያል ጾም ይጾማል ማለት ነው። እንግዲህ ያው የገና እንደ ዋዜማ ሲሆን ደግሞ የተለያየ መዝሙር ይዘመራል ያ መዝሙር እንግዲህ የአላፋት መዝሙር ይባላል የአላፋት መዝሙር ይሄ የአእላፋት መዝሙር የሚዘመረው ቤተክርስቲያን ነው። የአእላፋት መዝሙር ለምንድነው የሚዘመረው ሲባል። እንግዲህ በጣም ብዙ የሆኑ ሰዎች ጌታችን ሊወለድ ሲል መዝሙርን አቅርበዋል ማለት ነው። ይዘምሩ ነበር ያው የደስታ መዝሙር ነው። የመዝሙር ሊወለድ ስለሆነ የደስታ መዝሙር ይዘመራል ማለት ነው። ይህንን መሰረት በማድረግ እንግዲህ ቤተክርስቲያናትም የተለያየ የአላፋት መዝሙር ህዝቡን ስታስጠና ትቆያለች። እና ልክ የዋዜማ እለት ማታ ያ መዝሙር ይዘመራል ማለት ነው። በሰፊው ነው ይህ ነገር የሚቀርበው ቤተክርስቲያን ላይ የአላፋት መዝሙር ተብሎ አእላፋት የሚለው ቃል ራሱ ያው ብዙ ከማለት የተነሳ ነው። ስለዚህ የብዙዎች መዝሙር ነው ማለት ነው። ያው የጌታችን መድኃኒታችን ስለሆነ እሱ የመወለዱን ማብሰሪያ ወይንም ደግሞ መደሰታችንን የሚገልጽ መዝሙር ነው ማለት ነው። እና በዛ መሰረት ዋዜማው ይከበራል በቤተክርስቲያን ይከበራል። ከዛን በኋላ ያለው ጊዜ እንግዲህ ያው ሌሊት ላይ ነው ቅዳሴ የሚቀደሰው ቅዳሴ ይቀደሳል ከዛም በኋላ ነው። እንግዲህ ገና ተብሎ ይበሰራል ማለት ነው ያ ማለት ያው ጌታችን ተወለደ ማለት ነው። እና በጣም ደስ የሚል የሆነ ክብረ በዓል ነው። ያው ገናን እንግዲህ ስናስብ ደግሞ ምንድነው? በገጠር አካባቢ የገና ወቅት ማለት ታህሳስ መጨረሻ ላይ የሚውል ሰዓት ነው ታህሳስ ሃያ ዘጠኝ ስለሆነ እና እዚህ ታህሳስ ላይ እንግዲህ የተለያየ ዝግጅት ይደረጋል። ይህ ዝግጅት የሚደረገው ለምንድነው? አንደኛ ገና ልክ ሲወጣ የምናስታውሰው ገናን ተከትሎ የተለያዩ ሰርጎች ይደረጋሉ። እና ደስታ ነው ፍስሃ ነው እንግዲህ ያው ገጠር ብዙ በስራ ላይ የቆየ ወይንም ደግሞ በግብርና ሙያ ላይ የቆየ ሰው። ያንን የለፋበትን የደከመበትን እህል ሰብስቦ ወደ ጎተራ ወይንም ደግሞ ወደ ቤቱ የሚያስገባበት ወቅት ነው። ያንን አስገብቶ የሚያጠናቅቅበት ወቅት ስለሆነ እንግዲህ ፍስሃ ነው ደስታ ነው። ሁሉም ቤት እንግዲህ ሙሉ ነው ሁሉ ነገር ችግር የለም ማለት ነው። ምክንያቱም ገና እህል መግባቱ ነው ስለዚህ በቃ በጣም ደስታ የሆነበት ሰዓት ነው ማለት ነው። ይህ ሰዓት ከስራ ወደ እረፍት የሚሸጋገሩበት ሰዓት ነው። አርሶ አደሮች ወይንም ገበሬዎች በቃ አዝመራ ስራቸውን ጨርሰው የሚያበቁበት ሰዓት ነው ማለት ነው። ይህ የአዝመራ ስራቸው እንግዲህ ከሰኔ ጀምሮ ሲሰሩ የነበረው ውጤት አፍርቶ ውጤቱን የሚያዩበትና ጎተራቸው የሚሞላበት ሰዓት ስለሆነ በጣም የደስታ ጊዜ ነው። ይሄ ገና የጌታችን መወለድ የሚውልበት ወቅት ማለት ነው። እና ይህን ባህል በተለየ መልኩ አስታውሰዋለሁ። ሌላው ደግሞ ባህላዊ የሆነ የቂሌ ጨዋታ አለ። የልጆች ጨዋታ ነው። ይህ ጨዋታ እንግዲህ በነጻነት የሚጫወቱበት ጨዋታ ነው። ያው የገና እንግዲህ የሚባለው የገና ጨዋታ አይቆጡም ጌታ ይባላል። ስለዚህ የሚቆጣቸው አካል የለም ማለት ነው። በነጻነት ውጪ ላይ ሆነው ዱላ ይዘው የሚጫወቱበት የጨዋታ አይነት ነው። ልጆች ወይንም ደግሞ ወጣቶች ወንዶች ይህንን

እሺ ላፕቶፕ አለ ወይ ይላል? ጥያቄው አዎ ላፕቶፕ አለኝ እንግዲህ ላፕቶፔን ለተለያየ ነገር እጠቀምበታለሁ። ያለኝ ላፕቶፕ ያው ትንሽ የአረጀ አይነት ነገር ነው ወይንም የቆየው ነው እንግዲህ ላፕቶፔ ስላረጀች ወይንም ስለቆየች ስከፍት ቶሎ አይከፍትም ማለት ነው። የተወሰነ ደቂቃትን ያስጠብቀኛል እና ያው እንደዛም ቢሆን ግን ጠብቄ ከፍታ ይከፍትልኛል ማለት ነው። ያው ሁሉም መተግበሪያዎች እንዲሰሩልኝ እንግዲህ የተወሰነ ጊዜያትን መጠበቅ አለብኝ እነዚያን ጊዜያት ታግሼ ከጠበቅኩኝ በትክክል እየሰራን ማለት ነው። ሌላው ነገር ያው ላፕቶፔ ኪቦርዷ አትሰራም አንዳንድ ፊደሎች የማይጽፉ ፊደሎች አሉ። ይህ ነገር ከምን እንደሚፈጠር አላውቅም። ያው ሲነካ ፊደሉ አይጽፍም እንግዲህ ስላረጀም ሊሆን ይችላል ማለት ነው። እንደዛ የማይሰራበት ምክንያት እና በዛ የተነሳ ያው አንዳንድ ለመጻፍ ስለሚያስቸግረኝ። ሌላ ኪቦርድ በኬብል አማካኝነት ወይንም በገመድ አማካኝነት አያይዛለሁ ማለት ነው አያይዤ እጠቀማለሁኝ። እንግዲህ ይህን የምጠቀመው ለምንድነው? ያው ጽሁፍ መጻፍ ስፈልግ የተለያየ ወርድ መጠቀም ስፈልግ ምን አደርጋለሁኝ? በ ለብቻ ሌላ ኪቦርድ ገዝቼ ያንን ኪቦርድ በገመድ አማካኝነት እንግዲህ በራሱ ገመድ አማካኝነት ላፕቶፔ ኪቦርድ ላይ እሰካዋለሁ ማለት ነው። ስለዚህ ቀጥታ ከኪቦርዱ ከተሰካው ኪቦርድ ላይ ስጽፍ ወይንም ስነካ ይጽፍልኛል ማለት ነው። እንግዲህ ያው አሪፍ የሚባል የላፕቶፕ ዝርያ ነው ያለኝ ያው ኤች ፒ ነው ዘሩ እና በጣም አሪፍ ነው። ይህ ላፕቶፕ እንግዲህ በጣም የቆየነው አንድ አስር አመት ይሆነዋል አስር አስር አመቱ ነው። ዘንድሮ አስር አመት ሆኖ ማለት ነው እና ያው እንግዲህ ይሄ ላፕቶፕ ለአስር አመት ያህል አገልግሎኛል ማለት ነው። ያው መጀመሪያ ላይ ላክቶፑን አጎቴ ነበር የገዛልኝ እንግዲህ ተማሪ እያለሁ ነው ይሄን ላፕቶፕ የገዛልኝ ማለት ነው። እና ብዙ ተጠቅሜበታለሁ ያው ትምህርት ቤት ላይ የተለያየ የመመረቂያ ጽሁፍ ለማቅረብ የተለያዩ እንግዲህ ትምህርት ነክ ነገሮችን ለመጻፍም አገልግሎኛል እና ጠቅሞኛል። ከዛም ባለፈ እንግዲህ የተለያየ ስራ ስፈልግ ለምሳሌ ስራዎችን በመስመር ላይ ለመፈለግ የተለያዩ መተግበሪያዎችን አውርጄ እነዛን ነገሮች በዋይፋይ አማካኝነት ወይንም ኢንተርኔት በመጠቀም። ያው እንደዛም አይበታለሁ እና ያው አንዳንድ ለምሳሌ ቪዲዮዎችን ማስተማሪያ የሆኑ ቪዲዮዎችን ለማየትም ወይንም ደግሞ ለመማርም በጣም ጠቃሚ የሆነ ነገር ነው። እና ብዙ አገልግሎኛል ለምሳሌ አሁን ላይ ይህንን ቅጂ ስሰራ በዛ በላክቶፔ አማካኝነት ነው እየሰራሁኝ ያለሁት ማለት ነው። ያው ይሄ ካሜራው ቅጂው ምናምን በጣም አሪፍ ነው። እንደዚህ ያለ ስራ ለመስራት ያው ማይኩም በደንብ ነው የሚሰራው ማለት ነው። ከዛ አንፃር በጣም ምርጥ ነው ብዬ አስባለሁኝ። እንግዲህ ያው አሁን ድረስም እያገለገለኝ ያለው እሱ ነው። የተለያየ የጽህፈት ስራ አሁንም ቢሆን ያው እሰራበታለሁ ማለት ነው። እና በጣም ጠቃሚ ነው ያው ብቻ እንደዚህ ይሄ ላፕቶፕ ከተጠቀምንበት አንደኛ ከቦታ ቦታ በቀላሉ ማንቀሳቀስ እንችላለን። ይሄ ከኮምፒውተር የሚለየው ዋናው ምክንያት ከቦታ ቦታ ማንቀሳቀስ ስለምንችል ያ ነገሩ በጣም አሪፍ ነው ማለት ነው። ለአጠቃቀምም ምቹ የሆነ ነገር ነው ቦርሳችን ውስጥም ይዘን ወደምንፈልገው ቦታ መሄድ እንችላለን ማለት ነው። ከዛ አንፃር በጣም አሪፍ ነው ብዬ እገምታለሁ። የላፕቶፕ ሌላው ነገር እንግዲህ ያው ይሄ ላፕቶፕን ስናስብ ለምሳሌ ስልክ ላይ መጻፍም እንችላለን። ግን ላፕቶፕ ላይ ሲሆን የተለያየ ነገር ሰፋ አድርገን መጻፍ ማዘጋጀት እንችላለን። የተለያዩ የስራ ማመልከቻዎችን ሊሆን ይችላል የተለያዩ ደብዳቤዎችን ሊሆን ይችላል። እነዛን ነገሮች ጽፈን ለሰዎች መላክ ሊሆን ይችላል። እና እነዛን ነገር ለመስራት በጣም አመቺ የሆነ መሳሪያ ነው ማለት ነው መገልገያ ነው። እና በጣም ጥሩ ነው ያው ሰዎች ያላቸውን ላፕቶፕ በጥንቃቄ ቢይዙ ብዬ እመክራለሁኝ። ምክንያቱም አሁን ኤሌክትሮኒክስ መሳሪያዎች በጣም እየተወደዱ ስለሆነ ዋጋቸው ከፍተኛ እየሆነ ስለሆነ ያላቸውን ነገር በአግባቡ ቢጠቀሙበትና ቢይዙ

እሺ በእግርህ ምን ያህል ርቀት መሄድ ትችላለህ ይላል ጥያቄው። እንግዲህ በእግሬ በጣም ብዙ ርቀት እሄዳለሁኝ። ቢያንስ ከእኔ እኔንጃ ያው በ ይሄ በኪሎ ሜትር ምናምን ከመግለጽ ይልቅ ይሄን ነገር በሰአት ብገልጸው አሪፍ ነው ብዬ እችላለሁ ከአንድ ሰዓት እስከ ሁለት ሰዓት ባለው ጊዜ ውስጥ መሄድ እችላለሁ። በእግሬ እና ያው ለምሳሌ ትምህርት ቤት ስማርም በጣም ረጅም ርቀት ነው። እየተጓዝኩ የተማርኩት ለምሳሌ ከቤት እስከ ትምህርት ቤት ድረስ ያው አንድ ሰዓት ያህል ይፈጃል ማለት ነው። ያው ያደኩበት እና የተወለድኩበት አካባቢ ትንሽ ከ ትንሽ ራቅ ያለ ነው። ያ ማለት ምንድነው? ከ የተወሰነ ያህል ይርቃል። ይህ ቦታ። እንግዲህ ምንድነው እሱ የተወሰነ የከፍታና ዝቅታ ያለበት መልካም ድርባዊ አቀማመጥ ያለበት ቦታ ነው። ስለዚህ ይሄ ቦታ ያው ለመጓዝ የተወሰነ ርቀት እሄዳለሁ የተወሰኑ ሰዓታት ይፈጁብኛል ማለት ነው። ትምህርት ቤት ለመድረስ እና ይህ ቦታ ያው ግዴታ ትምህርት መማር ስላለብኝ ያንን ነገር እሄድ ነበረ ያን ጋራ እወጣለሁ እወርዳለሁኝ ያንን ነገር እንግዲህ ሲሄድ በእግሬ ነው። ያው ጠዋት መሄድ አለ ከዛም በኋላ ደግሞ ከሰአት እመለሳለሁኝ ከትምህርት ቤት መልስ ማለት ነው። እንግዲህ ትንሽ አድካሚ ነበረ። ያው ከሰአት ሲሆን ደግሞ በተለይ ፀሀይ ይኖራል አቧራ ይኖራል ያው መንገዱ ረጅም ስለሆነ እና ብዙ ጊዜ ወደ ትምህርት ቤት የምንሄደው ሰብሰብ ብለን ነበር። ያው ረጅም ርቀት ስለሆነ ብቻ መሄድ ያስጠላል ይደብራል። ያው እና ያንን ነገር ለመርሳት ወይንም ርቀቱን ለመርሳት ድካምን ለመርሳት ሰብሰብ ብለን እንሄዳለን ማለት ነው። ያው የሰፈር ልጆች የጎረቤት ልጆች እንደዛው ተማሪዎች አሉ። የምንማረው አንድ ትምህርት ቤት ውስጥ ነው። ስለዚህ ስንወጣ እንጠባበቃለን ማለት ነው ስንለቀቅ ከዛን ያው በግሩፕ በ እንደዚህ በቡድን በቡድን እየሆንን እንሄዳለን ማለት ነው። እንግዲህ መንገድ ላይ ያው ትንሽ ራቅ ያለ ስለሆነ መንገዱ አንድ ሰዓት ስለሚፈጅብን መንገድ ላይ የተለያዩ ጨዋታዎችን እየተጫወትን እንሄዳለን። አንዳንድ ጊዜ ደግሞ ያው ጥያቄዎችን እያወጣን እና እነዛን ጥያቄዎች እየተጠያየቀን እንሄዳለን ማለት ነው። ይህ እንግዲህ ያው በጣም ጠቀሜታ አለው ብዬ አስባለሁ። ምክንያቱም ያው መንገድ ላይ ስንሄድ ስለተማርነው ነገር ሊሆን ይችላል። እና ያው ብቻ ስለ ትምህርት ዙሪያ ላይ ያለ ጥያቄዎችን በመከፋፈል ጥያቄ እንጠይቃለን። እና ያው መልስ እንዲሰጡ ይህ ነገር ምንድነው? የሚያነሳሳው ያው የዛን ጥያቄ መልስ ለመመለስ ሲባል ያው በደንብ እንዲያጠኑ ወይንም በደንብ እንድናጠና ይረዳናል። ማለት ነው። ከዛ አንፃር በጣም አሪፍ ነገር ነው። ይህ ነገር በጣም ቆንጆ የሆነ ነገር ነው። መጠያየቃችን ሌላው ነገር ደግሞ ያው መንገዱን ያስረሳናል ማለት ነው። ያው እንረሳዋለን በቃ ጨዋታ ስላለ እንግዲህ ብዙ ነገር ስላለ መንገዱን እንረሳዋለን ድካም እንረሳለን እና ያው እቤት እንደርሳለን ማለት ነው። እንደዛ እየሄድን ስለዚህ በጣም አሪፍ የሆነ ትውስታ አለኝ ማለት ነው። ያው ከመንገዱ በተጨማሪ ሌላው ደግሞ ረጅም ርቀት የምንሄደው እንግዲህ ልጅ እያለው ውሃ በጣም ችግር ነበረ። ማለት ውሃ አቅርቦት የለም። እና ያንን ውሃ ለማግኘት ስንል እንግዲህ ረጅም ርቀት ተጉዘን ነው ውሃ የምንቀዳው ማለት ነው። ይህንን ውሃ ስንቀዳ ያው ማለት ብዙ ችግሮች ይኖራሉ። ድካም ይኖራል። ፀሀይ ይኖራል አቧራ ይኖራል። እንደገና ደግሞ ያው የምንሄደው አህያ እየነዳን ነው። ስለዚህ ያው አህዮቹን የምንጠቀምባቸው ውሃውን ለመጫን ነው እዛ አህያ ላይ ጭነን ነው እንግዲህ በአህያ የምናጓጉዘው ማለት ነው። ውሃ የምንቀደው በጄርካን ወይንም ደግሞ ፕላስቲክ ይሄ የዘይት ፕላስቲክ ዘይት የሚመጣበት ፕላስቲክ ባለ ሃያ ሊትር እና ሃያ አምስት ሊትር አለ በእሱ ነው ማለት ነው እሱ ታጥቦ ለውሃ መቅጃነት ይሆናል። እንግዲህ እንደዛም ያው ውሃ ለመቅዳትም ስንሄድ በጣም ረጅም መንገድ ነው። የምንሄደው እዛ ሄደን ደግሞ ያው ሰልፍ ይኖራል ወረፋ ይኖራል እዛ ብዙ እንቆያለን። ምክንያቱም ያው ወረፋ እስከሚደርሰን ሁሉም ሰው እንደዛ ስለሚመጣ ያው በጣም ወረፋ ነው የሚሆነው እንሰለፋለን። እንግዲህ ብዙ እንቆያለን ያው እንጫወታለን ያው የምንጫወትበት ሰዓት ይበዛል ማለት ነው። እዛም ያው ጊዜያችን አብዛኛው ነገር ውጪ ላይ ነው መንገድ ላይ ነው የሚያልቀው ማለት ነው። እንግዲህ ስንመለስም ያው አንድ ሰላሳ ሰላሳ ደቂቃ ይፈጅብናል ማለት ነው። ስንሄድና ስንመጣ ሰላሳ ደቂቃ ይፈጃል ማለት ነው አንድ ላይ አንድ ሰዓት ማለት ነው። ብቻ እንደዚህ የምጓዛቸው ነገሮች

እሺ የቀን መቁጠሪያ ትጠቀማለህ ወይ? ይላል የቀን መቁጠሪያ አዎ እጠቀማለሁ። እንግዲህ የተለያየ የቀን መቁጠሪያ አለ ይህ የቀን መቁጠሪያ በተለያየ ቦታ ላይ እናገኘዋለን። ልምሳሌ እኔ የምጠቀመው የቀን መቁጠሪያ። በስልኬ ላይ አውርጄ ነው ማለት ነው በስልኬ መተግበሪያ አውርጄ ያ እንግዲህ ያወረድኩት ምንድነው? የቀን መቁጠሪያ ይላል ማለት ነው። ያንን አውርጄ ስልኬ ላይ በመጫን በዛ መሰረት እጠቀማለሁ። ሌላው ነገር ደግሞ እንግዲህ የቀን መቁጠሪያ እንዴት ነው የምጠቀመው? በስልኬ ላይ እራሱ ሰዓት በሚጽፍበት ቦታ ላይ ከታች በኩል ቀኑን ይጽፋል ማለት ነው። ስለዚህ ያው ቀኑን ስለሚጽፍልኝ በዛው አውቃለሁ ማለት ነው። እና ያው የቀን መቁጠሪያ መጠቀም ግዴታ ነው ብዬ አምናለሁ። ምክንያቱም ስንኖር ያው ዝም ብለን በዘፈቀደ አንኖርም። ያው ቀኑን ማወቅ አለብን ስለዚህ ያንን ቀን ስናውቅ ደግሞ የተለያዩ እቅዶችን ልንይዝ እንችላለን። እነዚህ እቅዶችን የምንይዘው ከፋፍለን የምናያቸው እንግዲህ በቀን መቁጠሪያ አማካኝነት ነው ማለት ነው። ስለዚህ ይሄ የቀን መቁጠሪያ ተጠቅመን ነው እንግዲህ እቅዳችንን የምናስፈጽመው ወይንም ደግሞ የምንይዘው እቅድ ለምሳሌ በአንድ ቀን ውስጥ የሚጠናቀቅ ሊሆን ይችላል ወይ በሳምንት ውስጥ የሚጠናቀቅ ሊሆን ይችላል። ወይ ደግሞ በአስራ አምስት ቀንም ሊሆን ይችላል። ከዛ ባለፈ ደግሞ በአንድ ወር ውስጥ የሚጠናቀቅ ይሆናል እንግዲህ ይህ አንድ ወር ማለት ያው በውስጡ ሰላሳ ቀን እንደያዘ ይታወቃል። ግን ይህ ሰላሳ ቀን ብቻ። ማለት ሰላሳ ቀን ይዟል ግን ዛሬ ቀኑ ምን እንደሆነ መለየት የምንችለው የዛሬ ሳምንት ቀኑ ምን እንደሆነ ማወቅ የምንችለው የቀን መቁጠሪያ ስንጠቀም ነው። ማለት ነው ይሄን ነገር እንግዲህ ያው ከዛ ከቀን መቁጠሪያ ላይ አይተን መጠቀም እንችላለን ወይንም ደግሞ ማወቅ እንችላለን ማለት ነው። ያው ሰዎች እንዲሁ በተለምዶ በቃላቸውም ያንን ነገር የሚያውቁ ሰዎች አሉ። ግን ያው የቀን መቁጠሪያን ተጠቅመን ለምሳሌ አላርም ብንሞላ አላርም ማለት የሆነ ምልክት እንዲሰጠን እንዲልክ የምንፈልገው ቀን ላይ ወይም ሰዓት ላይ እንዲያስታውሰን ወይንም ማድረግ የምንፈልገው ነገር ካለ ልክ እዛ ሰዓት ላይ እንዲያስታውሰን መሙላት እንችላለን። ያ የሞላነውን ነገር እንግዲህ ልክ ያን ቀንና ሰዓት ላይ ሲደርስ ይጮሃል ማለት ነው ስልካችን ያ አላርም ይባላል ያው እንደ ማስታወሻ ነው ያው ዘመናዊ ማስታወሻ እንደማለት ነው። ሌላው ደግሞ አንዳንድ ጊዜ ምን አደርጋለሁኝ? ለምሳሌ የቀን መቁጠሪያን ተጠቅሜ ወይንም ደግሞ ይህንን የቀን መቁጠሪያ ተጠቅሜ እላው ላይ እንደዚህ እሰቅላለሁኝ። የቀን መቁጠሪያው ራሱ ያለበትን እሰቅላለሁ ግድግዳ ላይ ግድግዳ ላይ ከሰቀልኩ በኋላ ለምሳሌ በሆነ ቀን የዛሬ ሳምንት የሆነ ነገር ማድረግ ብፈልግ እዛ ቀን ላይ አከብበታለሁ ማለት ነው። አክብቤበት ከስር ማስታወሻ እጽፋለሁ ማለት ነው። ስለዚህ ልክ ያ ቀን ሲደርስ አስታውሳለሁ ማለት ነው። ያው አንደኛ ተከቦበት ስላለ ሳይ ምንድነው? ብዬ ለማስታወስ እሞክራለሁ ከዛ በኋላ ከስር ደግሞ የጻፍኩት ማስታወሻ ስላለኝ በዛ መሰረት አውቃለሁ ማለት ነው። ስለዚህ ለዚህም ይጠቅመናል ማለት ነው። እና በአጠቃላይ በጣም አሪፍ የሆነ ነገር ነው። እና ጥሩ ነው ብዬ አስባለሁኝ ማለት ነው። ይህንን የማለት ይህን የቀን መቁጠሪያ ያው ሁሉም ሰው በዚህ መሰረት ቢጠቀምበት ተጠቃሚ ይሆናል። ያም ለምንድነው ለምሳሌ በመሃል ላይ የሚረሳው? ነገር አይኖርም ማለት ነው። በትክክለኛው ቀን ትክክለኛውን ነገር ለማድረግ ይረደዋል። ምክንያቱም አሁን ላይ ነገሮች ይደራረቡና ምን ማድረግ እንዳለብን የሆነ ሰዓት ላይ አስበን ከዛም በኋላ እንረሳዋለን ያሰብነውን ነገር ማለት ነው። እንግዲህ ያንን ነገር እንዳንረሳም አንዱ ያግዘናል ማለት ነው። በቀን መቁጠሪያ መሰረት የምንጓዝ ወይንም ደግሞ ማስታወሻችንን በዛ መሰረት ምልክት እያደረግን የምንሄድ ስራዎቻችንን በዛ መሰረት እቅድ አውጥተን የምንጓዝ እና የምንሄድ ከሆነ በጣም የተሻለ አፈጻጸም ልንፈጽም እንችላለን። ጥሩና ውጤታማ የተሳካ ጊዜያትንም ልናሳልፍ እንችላለን ማለት ነው። ያው ያለበለዚያ እንግዲህ በዘፈቀደ ወይንም ደግሞ ከእቅድ ውጪ የሆነ ጊዜ ነው የምናሳልፈው ማለት ነው። ከዛ አንፃር እንግዲህ በጣም ጠቃሚ የሆነ ነገር ነው። ሌሎች ሰዎችም በዚህ መንገድ የቀን መቁጠሪያ እንግዲህ የራሳቸውን እቅድና የራሳቸውን ተግዳሮ አውተው ቢጠቀሙ

እሺ ስንት ብርድ ልብስ ትጠቀማለህ ይላል ጥያቄው እንግዲህ እኔ የምጠቀመው ብርድ ልብስ ያው ሁለት ነው። አንደኛው አንሶላ ነው የሚባለው ማለት ነው። ብርድ ልብስ ማለት አንችልም። አንሶላ ከስር እለብሳለሁ ከላይ ደግሞ ብርድ ልብስ እለብሳለሁ ማለት ነው። ስለዚህ ሁለት ልብሶችን እጠቀማለሁ ማለት ነው። ያው ብርድ ልብስ አንድ ነው የሚሆነው ይህ የሚሆነው እንግዲህ እንደ አየሩ ፀባይ ወይንም ደግሞ እንደ አየር ንብረቱ ነው። ለምሳሌ አሁን ያለውበት አካባቢ ላይ የተወሰነ ሙቀት አለ እንግዲህ። ይህ ሙቀታማ ነው ማለት ነው። ስለዚህ ያው ማታም ወይንም ደግሞ ሌሊት ላይ ብዙም የመብረድ ሁኔታው በጣም ዝቅተኛ ነው። ስለዚህ ዝቅተኛ ስለሆነ ብዙ አልደራረብም። ያው ብርድ ልብስ ራሱ አንዳንዴ ብቻውን የምትጠቀምበት ሁኔታ አለ ማለት ነው። ሌላው ከዛ በተጨማሪ ደግሞ ለምሳሌ የተወሰነ ቅዝቃዜ በሚመጣበት ሰዓት ወይንም ደግሞ የተወሰነ ቅዝቃዜ ሲኖር። እንግዲህ ብርድ ልብስን እጠቀማለሁ ማለት ነው። ስለዚህ ብርድ ልብስን እና ከስር ደግሞ አንሱላን አደርጋለሁኝ ያ ነገር እንግዲህ በጣም ለመኝታ ምቾትን ይሰጣል ማለት ነው። ያው በመሰረቱ ፍራሽ አለ ከፍራሹ በላይ ደግሞ የሚነጠፍ አንሶላ አለ ማለት ነው። ይህ አንሶላ እንግዲህ ለሰውነታችን ምቾት በጣም የሚመች አይነት አይነት የሚመች አይነት ነገር ነው ማለት ነው። የምጠቀመው አንሶላ ከዛ ጋር ተያይዞ እንግዲህ ያው ማለት ጥሩ የሆነ እንቅልፍ ይኖረኛል። እና ያው ያልተቆራረጠ እንቅልፍ እንድተኛ ያደርገኛል። ያው ሌላው ነገር ምንድነው? ለምሳሌ በጣምም ሲበርደን እንቅልፍ ላይ ጥሩ አይደለም በጣም ከሞቀን ደግሞ ጥሩ አይደለም። ያ ጥሩ አይደለም ያልኩበት ምክንያት ምንድነው? እንቅልፍ ይከለክለናል ማለት ነው። ስለዚህ በጣም ይረብሸናል እና በተደጋጋሚ እንቅልፍ አቋርጠን ልንነቃ እንችላለን ማለት ነው። ያ ደግሞ ያው በተደጋጋሚ የምንነቃ ከሆነ ደግሞ ያው ጤነኛ የሆነ እንቅልፍ አልተኛንም ማለት ነው። እየተቆራረጠ እንቅልፍ እንግዲህ ጠዋት ስንነሳ ድብርት ነው የሚለቅብን ማለት ነው። ከዛ አንፃር ያው ጤነኛ እንቅልፍ ከመተኛት አንፃር። በጣም የተሻለው ነገር እንትን አለባበሳችንን አስተካክለን መተኛት አለብን ማለት ነው። ያው መኝታችን የራሱ የሆነ አስተዋጽኦ አለው። ከዛ በተጨማሪ ግን አለባበሳችንም ወሳኝነት አለው ማለት ነው። ያው አንደኛ የብርድ ልብሳችንም ሁኔታ ብቻ ሳይሆን አንዳንዴ የሌሊት ልብሶቻችንም መምረጥ አለብን። ያው ሌሊት ላይ የሚለበስ ልብስ ለቀቅ ያለ እንደ ቢጃማ ነገር ቢሆን ተመራጭ ነው። እና እነዚህ የሚለሰልሱ ጨርቆች አይነት ነገር ቢሆኑ ይመረጣል። ምክንያቱም አንደኛ ያው ሰውነታችንን ስለሚለሰልሰው ምቾት ይሰጠናል ማለት ነው። ሌላው ነገር ደግሞ በጣም የማይዘን ለቀቅ ያለ አይነት ነገር ቢሆን ነው የተሻለ የሚሆነው። አንዳንድ ሰዎች እንግዲህ በጣም ጥብቅ የሚያደርጋቸውን ልብስ ሲለብሱ ይስተዋላል። ያ የተመጣጠነ የሆነ የደም ዝውውር እንዳይካሄድ ያግዳል ማለት ነው። እና ቀላል እና ነፃ የሆነ ልብሶችን ሰፊ የሆኑ ልብሶችን መጠቀም? ለምን ይረዳናል ይሄ የተስተካከለ የሆነ የደም ዝውውር እንዲካሄድ ይረዳናል ማለት ነው። ስለዚህ ሰዎች እንደዛ ቢጠቀሙ ብዬ እመክራለሁኝ። እኔ ብዙ ጊዜ ያው ለመኝታነት የምጠቀመው ልብስ እንግዲህ ቢጃማ ነው። ያው ቢጃማ እንደሚታወቀው በጣም ነፃ ነፃና ሰፊ የሆነ የልብስ ቅርጽ ያለው ነው ማለት ነው። ስለዚህ ያው ለመኝታ እሳት እንደ ልቤ ለመገላበጥም ወይንም ደግሞ እንደዚህ ጥብቅ የሚያደርገኝ ቦታ ስለማይኖር በጣም ምቾት ይሰጠኛል ማለት ነው። ያው አንዳንድ ጊዜ የሚያጠቀን ነገር ኩላሊታችንም ላይ ተጽዕኖ ስለሚፈጥር ጥሩ አይደለም። ያው ከዛ አንፃር። ለቀቅ ያለና ለስላሳ የሆኑ ጨርቆችን ብንጠቀም ተመራጭ ነው እላለሁ። ከዛ በተጨማሪ እንግዲህ ያው ልብሳችንን መጥነን እንደ አየር ንብረቱ መልበስ ነው። ያው ብርድ ልብስም መልበስ ካለብን ብርድ ልብሳችን የሚሰጠንን ሙቀት ያው ስለምናውቀው እንደ አየር ንብረቱ ሁኔታ ከስርም ወይንም ደግሞ ከላይም የምንደርብበት ሁኔታዎች አሉ። ያ ግን የሚወስነው ያው የአየር ንብረቱ ነው። አንዳንድ ጊዜ በጣም ሊሞቅ ይችላል። ሌሊቱ ራሱ ሊሞቅ ይችላል። አንዳንዴ ቀን ፀሀይ ሆኖ ደግሞ ሌሊት ላይ በጣም ብርድ ከፍተኛ የሆነ ቅዝቃዜ ሊኖር ይችላል። እንግዲህ በዛ ሰዓት ላይ ያው ልብስ ደራርቦ መተኛት ተገቢ ነው። ስለዚህ ያው የጤናማ ምልክት ነው ማለት ነው። ወይንም ደግሞ አንዳንድ ጊዜ የቃኑን ሙቀት ሌሊት ላይ የሚመጣ

እሺ ጥያቄው እንግዲህ ማር ትወዳለህ ወይ? ይላል አዎ ማርን እወድሃለሁ ማርን እንግዲህ በተለያየ ነገር እጠቀማለሁኝ። በቤት ውስጥም ያው ማር የማስቀመጥ ልምድ አለኝ። ማር ለብዙ ነገር ለብዙ በሽታ ተከላካይ ነው ይባላል ያው በሽታዎችንም የመከላከል ሀይላችንን ማር የምንጠቀም ከሆነ ከፍ ያደርገዋል ማለት ነው። እንግዲህ ማርን ያው በተለያየ ነገር እጠቀመዋለሁ ወይንም እወስደዋለሁ ሌሎች ሰዎችም እንደዛው ልክ እንደ እኔ በተለያየ ነገር ይጠቀሙታል። ይሄ ማርን ለምሳሌ ማርን በነጭ ሽንኩርት ተጨፍጭፎ እና አንድ ላይ በመለወስ ጠዋት ጠዋት በባዶ ሆድ እመገባለሁኝ እንግዲህ ይህንን ነገር የማደርገው ለምንድነው? ጉንፋን ሲይዘኝ ወይንም ደግሞ ሳል ሲይዘኝ የማሳል ነገር ካለብኝ ይሄንን ነገር እጠቀማለሁ። እና በጣም ጠቃሚ የሆነ ነገር ነው ይሄ ከሳምባ ጋር እና ከመተፈሻ አካላት ጋር የተያያዘውን ችግር ይፈታልናል ማለት ነው። በጣም ቆንጆ ነገር ነው በአጭር ጊዜ ውስጥ መፍትሄ ይሰጠኛል። ሌላው ደግሞ ማርን ከቡና ጋር አንድ ላይ በመቀላቀል እጠጣለሁኝ። ያም እንግዲህ በጣም ይሄ ጉንፋን ነገርም ሲሆን ብቻ በአጠቃላይ ይሄ ከጉሮሮ ጋር የተያያዘ ነገርን በደንብ ያስተካክልልናል ማለት ነው። ማር በመሰረቱ ያው ለጉሮሮም ጤንነት በጣም ተመራጭ የሆነ የንብ ውጤት ነው። እንግዲህ ማርን የምታዘጋጅልን ንብ እንደሆነች ይታወቃል። ንብ ያው ጠንካራ ሰራተኛ ነች እንግዲህ ከስራዎቿ መሃል ያው ምርቶቿ ማርን ማዘጋጀት ነው። ማርን እንግዲህ ንብ የምታዘጋጀው ያው የአበባ እየቀሰመች ነው። የአበባ ከአበባ ሰም ነው የሚዘጋጀው ለዛም ነው በጣም ጣፋጭ የሚሆነው። ብዙ ጊዜ ማርን የሚያረቡ ንብን የሚያረቡ ንብ እርባታ ላይ የተሰማሩ ሰዎች እንግዲህ ጫካ ውስጥ ነው የሚሆኑት። ያ የሚሆኑበት ምክንያት ምንድነው? በዛ ያለ አበባ የሚገኝበት ቦታ ስለሆነ። እና እነዚህ የንብ አርቢዎች እንግዲህ የጫካ ውስጥ ነው ቀፎን የሚሰቅሉት ማለት ነው። በዚህ ሰዓት እንግዲህ በባህላዊ መንገድም ንብን የሚያረቡ ሰዎች አሉ ያው በገጠር አካባቢ ላይ እንደገና ደግሞ በዘመናዊ መንገድም ንብን ያረባሉ። ያው የዘመናዊ መንገዱ እንዴት እንደሆነ ብዙም አይገባኝም። ግን በባህላዊ መንገድ የሚዘጋጅ የንብ ቀፎ አለ። ያው ንብ እንግዲህ ቤቷ ቀፎ ነው የሚለለው። ያ የንብ ቀፎ እንግዲህ ከተለያየ ከሳጠራ እንጨት ተደርጎ ተማግሮ የሚሰራ ሲሆን። በመጨረሻ ላይ በእበት ይለቀለቃል። ያ እበት ማለት እንግዲህ የከብቶች አዛባ ማለት ነው። በዛ ይለቀለቅና እንዲደርቅ ይደረጋል። ከዛን ንብ እንግዲህ በረው እንዲመጡ ወይንም ደግሞ እንዲገቡበት ምንድነው? ዛፍ ላይ ነው የሚቀመጠው። እንግዲህ ንብ ያው በጣም ተናዳፊ የሆነች እንስሳ ነች ማለት ነው። ስለዚህ በጣም ጉዳት ታደርሳለች። ስለዚህ የንብቀፎ ወዳለበት አካባቢ የተለያዩ እንስሳቶች እንዲሄዱ አይደረግም። የቤት እንስሳት ከብት ለምሳሌ ላም ሊሆን ይችላል ፍየሎች በጎች ሊሆኑ ይችላሉ። ወደዛ አካባቢ ላይ ከሄዱ ራሷን ለመከላከል ስትል ትነድፋቸዋለች ያ ደግሞ ያው በጣም ያሳምማል። ያሳብጣል ራሱ ሰውነትን ማለት ነው። ንብ ስትነድፍ ያው ውስጥ ሾክ ትጥላለች ማለት ነው። ትንሽ ከበድ ይላል ያው ሰውንም ስትነድፍ ይከብዳል እኔ እንግዲህ ያው ነድፋኝ ታውቃለች። እንዲህ ንብ ያው ሳላውቅ ሌላው ነገር ንብ እንግዲህ የሚሸት ነገር ላይ ቆንጆ ሽታ ያለው ነገር ላይ በጣም ትሳባለች እና። በጣም ትመጣለች ስለዚህ ወደ ንብ ቀፎ ቀፎ አካባቢ። ስንሄድ የ ይሄ ምንድን እንትን የሚሸት ነገር ተቀብተን መሄድ የለብንም። ወይንም ደግሞ በጣም የሚሸት ሽቶ መቀባት የለብንም። ስለዚህ ይሄ ጥሩ መዓዛ ጋር በተያያዘ መልኩ ያው ጥሩ መዓዛ በጣም ስለምታሸት ወደዛ ትሄዳለች ማለት ነው። እና እላያችንላይ ትሆን ይወሩናል በጣም ብዙ ንብ ሊወረን ይችላል የሚሸት ቅባት የሚሸት ሽቶ ምናምን ነገሮችን መጠቀም የለብንም ማለት ነው። እንግዲህ ያው ንብ ጥርት አድርጋ ነው ምርቷን ለሰው ልጆች የምትሰጠው። እንግዲህ ማር እንዴት? ይቆረጣል ወይንም ደግሞ ማርን እንዴት እናዘጋጀዋለን ስንል። ማር ያው ንብ ካዘጋጀችው በኋላ ምንድነው እሱ የሚደረገው? ጭስ ይጨሳል ያ ጭስ የሚጨሰው ያው ንቦች እንግዲህ ጭስን አይወዱም ወይንም ደግሞ ጭስን ይፈራሉ በጭስ ውስጥም ብዙ አይንቀሳቀሱም አቅም አይኖራቸውም ማለት ነው። ስለዚህ ልክ ጭስ ይዘን ወደ ቀፎ ስንሄድ ንቦቹ ወደ አንድ ጎን ይሰበሰባሉ ማለት ነው። ሌላው ነገር ደግሞ ያው ሙሉ ለሙሉ መሸፈን አለብን። ያለበለዚያ ያው ንቦቹ ሊያጠቁን ይችላሉ ማለት ነው በጣም ተናዳፊ ስለሆኑ። በዛ መልኩ

በፍም ማብሰል ታውቃለህ ወይ? ይላል ርዕሱ ወይንም ጥያቄው አዎ በደንብ ነው። የማውቀው እንግዲህ ይህ ፍም የምንለውን ነገር ከተለያዩ ከእንጨት ተዋጾዎች የምናገኘው ከነደደ በኋላ የምናገኘው እሳት ማለት ነው። ፍም የምንለው ሌላው በተጨማሪ እንግዲህ ደግሞ ያው ፍም የምናገኘው ከኩበትም ልናገኝ እንችላለን። እንግዲህ በዚህ በፍም ማብሰል እችላለሁ ስል የተለያዩ ነገሮችን በፍም አበስላለሁ ማለት ነው። ለምሳሌ ብንወስድ ያው በፍም ከማበስላቸው ነገሮች አንዱ ድፎ ዳቦ ነው። ይሄ ድፎ ዳቦ የሚባለው ነገር እንግዲህ ዳቦን እንዲነፋ ተደርጎ የራሱ የሆነ የማብሰል ሂደት አለው። ለምሳሌ ብንወስድ ያው በፍም ከማበስላቸው ነገሮች አንዱ ድፎ ዳቦ ነው። ይሄ ድፎ ዳቦ የሚባለው ነገር እንግዲህ ዳቦን ያ ሰዓት ማለት ሊጡ እስከሚቦካ ድረስ ያለው ሰዓት ነው። ስለዚህ በዚህ ሰዓት ውስጥ ሊጡ ኩፍ ሲል ገበር ምጣድ ላይ ይደረጋል። እንግዲህ ገበር ምጣድ ላይ የሚደረገው ያው ኮባ ከስር ይደረግበታል ማለት ነው። ያ ከስርና ከላይ ኮባ ተደርጎበት ከላይ የራሱ የሆነ ክዳን አለው ይከደናል። ከዛም በኋላ እሳት ከስር ይነደድበታል ያ የነደደው እሳት ፍም ይሆናል ማለት ነው እንጨቱ ተቀጣጥሎ ወደ ፍምነት ይቀየራል። ያንን ፍም እንግዲህ ከአንደኛ ከስርም ይደረጋል ሌላው ደግሞ ፍሙ ይዛቅና ከላይ ይደረጋል ማለት ነው። ስለዚህ በሁለቱም በኩል ፍም ወይንም ደግሞ ሙቀት እንዲያገኝ ነው ያው በአጠቃላይ ፍም ማለት እንግዲህ ሙቀትን የሚሰጥልን ነገር ነው እሳትም ሙቀትን ነው የሚሰጥልን ማለት ነው። ስለዚህ በዛ መሰረት ያው ዳቦ ይዘጋጃል ይሄ በባህላዊ መንገድ የሚዘጋጀው የዳቦ አገጋገር ሂደት ነው። አዎ ፍም ተጠቅሜ እንደዛ ዳቦ አዘጋጃለሁ ወይንም እጋግራለሁ ማለት ነው። ሌላው ነገር ደግሞ እንግዲህ የተለያየ ወጥ ለማብሰል ወይንም ደግሞ ቡና ለማፍላት እጠቀምበታለሁ ይህን ነገር እንግዲህ የምጠቀመው ያው በከሰል ፍም ነው። ያው ከሰል ማለት እንግዲህ እንጨት ይነደድና ተዳፍኖ ውስጥ ለውስጥ እንዲያያዝ ይደረጋል የተወሰነ የጭሱ አካል እንዲጠፋ ነው። ከዛም በኋላ ያ እንግዲህ ከሰል ይባላል። ከሰል ያው ስናቀጣጥለው ይቃጠላል ይሄ ማለት ፍም ሆኖ ነው የሚቀጣጠለው እንደዚህ መንደድ ሳይሆን እንደ ፍም ነው የሚሆነው ማለት ነው። ያ ፍም እንግዲህ ለተለያየ ነገር እንጠቀምበታለን ለምሳሌ ወጥ ለማብሰል ያው ብዙ ኢትዮጵያውያን በዛ መሰረት ወጥ እናበስላለን ወይንም ወጥ እንሰራለን ያው የከሰል ፍም እንግዲህ የሚደረግበት የራሱ የሆነ ምድጃ አለ። ምድጃ ማለት እንግዲህ እሳት ወይንም ደግሞ ፍም የሚደረግበት ነገር ነው። ያ ምን ይባላል? ከሰል ማንደጃ ይባላል ማለት ነው። ይህ ከሰል ማንደጃ እንግዲህ የተዘጋጀው አንዳንዱ ከብረት ብቻ የሚዘጋጅ ከሰል ማንደጃ አለ ወይንም ከቆርቁሮ የሚዘጋጅ አለ። ሙሉ ለሙሉ ቆርቆሮ ሆኖ ከሰሉን ላይ ላይ እላው ላይ አድርገን እናያይዘዋለን እንለኩስበታለን እሳት ከዛን ከሰሉ ይቃጠላል እና ፍም ይሆናል ማለት ነው። እና ያው ይሄን ነገር እንግዲህ ትልልቅ የሆኑ አንዳንዴ ወጦችን ዶሮ ወጥና ምን ስንሰራ እንጠቀምበታለን ይሄ የብረቱን ማንደጃ ማለት ነው። ሌላው ደግሞ ጠበብ ብሎ መልስተኛ የሆነ አነስተኛ ከሰል አድርገንበት የምንጠቀመው የከሰል ማንደጃ አለ። እሱም ደግሞ ከቆርቆሮ ና ከሸክላ የሚሰራ ነው እንዴ? ዙሪያው ቆርቆሮ ሆኖ መሃል ላይ በሸክላ ይሰራል ማለት ነው። ሙሉ ለሙሉ እንግዲህ ከሰሉ የሚያርፍበት ወይም የሚቀመጥበት ቦታ ሸክላ ይሆናል ማለት ነው። የራሱ የሆነ የአየር ማስገቢያ አለው። በዛ አየር ማስገቢያ መሰረት ነው እንዲነድ እንዲቀጣጠል ያግዘዋል ማለት ነው። ያው ፍሙ በደንብ ፍም እንዲሆን ሙሉ ለሙሉ ያግዛል ማለት ነው። እና በዛ እንግዲህ ይሄ ለት ከለት የምንሰራው ወጥ ሊሆን ይችላል እንቁላል መጥበስ ሊሆን ይችላል ወይንም ደግሞ ይሄ ቂጣ መጋገርም ሊሆን ይችላል ብቻ ብዙ ነገሮችን እናበስልበታለን። ያው በዋናነት ደግሞ ለምሳሌ አሁን ያው ይሄ የኤሌክትሪክ ስላለ ይሄንን የሚተካ ነገር ስቶፍ ስላለ ምንድነው? በዋናነት አሁን ላይ የምንጠቀምበት ቡና ለማፍላት ነው። ያው ቡና ለማፍላት አንደኛ ያው ጀበና ከሸክላ የሚሰራ የቡና ማፍያ እቃ ስለሆነ ፍም ላይ ሲሆን ቶሎ ቶሎ የመፍላት ነገር አለው ማለት ነው። ከስቶፍ ላይ ከምንጥደው ይልቅ ፍም ላይ ስንጥደው ያው ሙቀት ሙሉ ለሙሉ ስለሚያገኝ በደንብ ያግለዋል ማለት ነው። ሸክላውን እና ቡና ለማፍላት በጣም አሪፍ ና ምቹ የሆነ ዘዴ ነው። ከዛ በተጨማሪ እንግዲህ ያው ይሄ እሸት በቆሎን ለመጥበስ በፍም እንጠቀማለን ማለት ነው። ይህንን ፍም ተጠቅመን እንግዲህ የእሸት በቆሎን መጥበስ እንችላለን እያገላበጥን ያው በዛ መሰረት ነው የሚጠበሰው። ኤሌክትሪክ ላይ ወይንም ደግሞ እስቶፍ ላይ ያንን ነገር መጠቀም ስለማንችል ያው ይሄ የከሰል ፍምን እንጠቀማለን። ማለት

ምን ይላል ጥያቄው ፀጉሬን መንከባከብ ትወዳለህ ወይ ይላል? አዎ በጣም ነው ፀጉሬን መንከባከብ የምወደው እና ያው ፀጉሬን በተለያየ መልኩ እንከባከባለሁኝ። አንደኛ የምንከባከብበት ነገር እንግዲህ ያው በመታጠብ ነው። እንግዲህ ያው ስታጠብ ልታጠብ ስል የምጠቀማቸው ነገሮች አሉ። እነዛ ከምጠቀምባቸው ነገሮች አንዱ የተወሰነ ቅቤ መቀባት ነው። ቅቤ እንደሚታወቀው እንግዲህ ለፀጉር እድገት በጣም ወሳኝነት ያለው ነገር ነው። ከዛ ጋር በተያያዘ ደግሞ ለቆዳችንም ጥራት ወይንም ደግሞ ይሄ ለፀጉር እድገት ሲባል ምንድነው ቅቤ የሚያደርገው እዚህ ጋር? ቆዳችን ላይ ወይንም ደግሞ ጭንቅላታችን ላይ ያለውን ቆሻሻ በደንብ እንዲነሳ ያደርግልናል ማለት ነው። ያ ቆሻሻ ደግሞ መነሳቱ እንግዲህ የጭንቅላታችን ወይንም የፀጉራችን ቀዳዳ ይከፈታል ማለት ነው። ስለዚህ ያው ፀጉርን በዋናነት የሚያሳድገው ያው ኦክስጅን ነው። ስለዚህ ኦክስጅን በዛ በቀዳዳ አማካኝነት ይገባል ማለት ነው። ያንን ነገር በደንብ የሚያደርግልን የቅቤ ነው። እና ቅቤን መቀባት በጣም ዘርፈ ብዙ ጠቀሜታዎች አሉት። ከዚህ አንፃር ይሄ ፀጉርንም አንደኛ ፀጉርን ያሳድጋል ሁለተኛ ነገር የፀጉር ይሄ እንትኑን ውፍረቱን ይጠብቅልናል። ሶስተኛ ነገር የጭንቅላት ድርቀትን ይከለከላል ማለት ነው። በአራተኛ ደረጃ ደግሞ ይሄ የፊት ጥራትን ይጠብቅልናል። ሌላው በአምስተኛ ደረጃ የአይን ጥራትን እና የአይን ድርቀትን ይከለክላል ማለት ነው። እና እነዚህ ዘርፍ ብዙ ጠቀሜታዎች አሉት። ቅቤን መቀባት ያው በሀገራችንም ብዙ ሴቶች ቅቤን ይቀባሉ እና ለፀጉራችንም እድገት በጣም ጠቃሚ የሆነ ነገር ነው። ስለዚህ ቅቤ እቀባለሁኝ ያው ቅቤ ተቀብቼ እንግዲህ የተወሰነ ሰዓታትን ላይ ላይ አድርጊያለው ማለት ነው። እንግዲህ ያው ያንን የማደርገው እንግዲህ ቅቤው በደንብ እስከሚዋሃድና እስከሚቀልጥ ድረስ ነው። ያው ቅቤው በደንብ ከቀለጠ በኋላ እንግዲህ እታጠበዋለው ማለት ነው። ምንድነው? ስታጠብ የማደርገው መጀመሪያ በሻምፖ ቅቤውን በደንብ ይሄ ውሃ ሳላስነካ በሻምፖ በደንብ አሸዋለሁ ማለት ነው። ያንን ማድረጌ እንግዲህ ቅቤው ከሻምፖ ጋር በደንብ እንዲዋሃድና ይዞት እንዲወጣ ያደርጋል። ያው ትንሽ የቅቤ የቅባት ይዘቱና ሌላው ከዛ ከቅባት ይዘቱ በተጨማሪ ደግሞ ይሄ እንትን የማለት አቅሙ ከፍተኛ ነው። ይሄ ጠረኑ ከፍተኛ ነው። ስለዚህ ያንን ነገር ደግሞ ያው ሻምፖ በደንብ ያስወግድልናል ማለት ነው። ስለዚህ በሻምፖ እንደዛ ካሸሁት በኋላ በውሃ እታጠበዋለሁ ማለት ነው። ከዛን መልሼ እንደዛ ደጋግሜ ወይም ሶስቴ ምናምን እንደዛ አመታና በደንብ አድርጌ ይሄ ቅባታማ ነገሩ ከላው ላይ እስከሚወጣ ድረስ እታጠበዋለው ማለት ነው። ከዛን በመጨረሻ ደግሞ ኮንዲሽነር ቀብቼ የተወሰነ አሸዋለሁ እና የተወሰነ እንዲቀመጥ አደርገዋለሁ ያው የተወሰነ ሰዓት ጭንቅላቴ ላይ እንዲቆይ ፀጉሬ ላይ እንዲቆይ አደርጋለሁ። ከዛን በኋላ ያው ያንን በመባጠሪያ በደንብ አድርጌ አበጥረዋለሁ ይሄ በሙሽጥም በደንብ አድርጌ እሞሽጠዋለሁ ማለት ነው። ከዛን የመጨረሻ ያው እለቃለቀዋለሁ ማለት ነው። ከዛ በተጨማሪ እንግዲህ ያው ተገቢውን የሆነ ያልበዛ ቅባት እጠቀማለሁኝ። እና ያንን ነገር ካደረኩ በኋላ የተወሰነ እንግዲህ ጎንጉኜ አስቀምጠዋለሁ ማለት ነው። ከዛን ያው አንዳንድ ጊዜ ያው ብዙ ጊዜ ሹሩባ ነው የምሰራው። ያው እንግዲህ ሽሩባ መሰራት አንደኛ ፀጉራችን እንዳይሰባበር ያደርጋል። ሁለተኛ ደግሞ እርገቱንም ይጨምራል። ሌላው ነገር ደግሞ ያው በምንተኛበት ሰዓት እንደዚህ መተሻሸት ስለሚኖር ያ ነገር ደግሞ ያው ፀጉራችንን በከፍተኛ ሁኔታ ይጎደዋል። ስለዚህ ያ ነገር እንዳይፈጠር ሁልጊዜም ቢሆን ሹርባ እሰራዋለሁ ማለት ነው። ፀጉሬን ልተኛ ስል በተለይ ማለት ነው ከዛ በተጨማሪ እንግዲህ ያው ፀጉር ቤት ሄጄ። ይሄ ፀጉር የሚሰሩ ሹሩባም ሆነ ቁጥጥር የተለያዩ የፀጉር አሰራር አይነቶች አሉ። እነዛን ነገሮች ሄጄ እሰራለሁ ማለት ነው። ያ ያው እንግዲህ ፀጉርን ፀጉር ማለት ለሴት ልጅ በጣም ውበቷ ነው። የሚባለው አንዱ ክፍል ነው። ስለዚህ በዛ መልኩ እሰራለሁ አንዳንድ ጊዜ ደግሞ ያው አልፎ አልፎ ተኩስ ብለን የምንጠራው በተለምዶ ወይንም ደግሞ ፀጉራችንን በኤሌክትሪክ አብዮ ውስጥ አስገብቶ መሰራት ማለት ነው እና ያንን ነገር አደርጋለሁኝ። እና ያው ይህ ነገር በጣም ለፀጉር አሪፍና የሚመች ነገር ነው ብዬ ማለት ነው። እና ሁሉም ሴቶች ፀጉራቸውን ቢንከባከቡ ቢጠብቁ ጥሩ ነው ብዬ እመክራለሁኝ። ያው ወንዶችም እንደዛው በዛው ልክ ወንዶችም በተወሰነ መልኩ ያው ቢንካም

እሺ ወደ ሱቅ ከመሄድ በፊት ዝርዝር ትጽፋለህ ይላል? አዎ ወደ ሱቅ ከመሄዴ በፊት እንግዲህ የምገዛቸውን ዝርዝሮች እጽፋለሁኝ። እንግዲህ እነዚህን ዝርዝሮች ሳወጣ በተለያየ መልክ ነው የማወጣው። አንደኛ ነገር ያው ከፋፍዬ ነው የማወጣው በመጀመሪያ አላቂ የሆኑ ነገሮችን ወይንም ደግሞ ለምግብነት የሚውሉ ነገሮችን ለብቻ እጽፋለሁ ማለት ነው። እነዚህ ለምግብነት የሚውሉ ነገሮች እና በቀላሉ ሊበላሹ የሚችሉ ረጅም ሰዓት የማይቆዩ ነገሮችን ለብቻ ለይቼ እጽፋለሁ። ሌላው ደግሞ ያው ለምግብነት የሚውል ነገር ሆኖ ግን ደግሞ ለረጅም ጊዜ የሚቆይ ለምሳሌ ለወር ሊሆን ይችላል የሚቆየው እና ለወር ያህል የሚቆየውን ያንን የማይበላሸውን ነገር ለብቻ ለይቼ አወጣለሁ ማለት ነው። ይህንን ማውጣቴ ወይንም ደግሞ ይህንን መጽሐፌ ለምንድነው የሚጠቅመኝ? አንደኛ ነገር እያ ይሄ የጻፍኩት ነገር። ምንድነው? መጠኑን ለመወሰን ወይንም ደግሞ ምን ያህል መግዛት እንዳለብኝ ለማወቅ ይረዳኛል ማለት ነው። መለየቴ ለዛ ነው ጥቅሙ ማለት ነው። ምክንያቱም ለምሳሌ አሁን ቲማቲምን ብንወስድ ቲማቲም ቶሎ የሚበላሽ የምግብ አይነት ነው። ስለዚህ ይሄን ቲማቲም እንግዲህ በጣም በብዛት ከገዛው ያው በአጭር ጊዜ ውስጥ ሊያልቅ ስለማይችል ያው ይበላሻል ማለት ነው። ስለዚህ እነዚህ የሚበላሹትን ነገሮች መጠናቸውን አነስተኛ አደርጋለሁ ማለት ነው። ስለዚህ መጠናቸውን የምጽፍበት ላይ አነስተኛ መጠን እጽፋለሁኝ ማለት ነው። የማይበላሹትን ደግሞ በወር ያህል ምን ያህል ፍጆታ ሊያስፈልግ ይችላል የሚለውን ነገር። ግምት ውስጥ አስገብቼ መጠኑን እጽፋለሁ ማለት ነው። ከዛን ያው ሁሉንም የዘረዘርኳቸውን ነገሮች መጠናቸውን ምን ያህል እንደሆነ ከፊት ለፊት ላይ አስቀምጣለሁ ማለት ነው። ከዛን በመቀጠል ምንድነው? የማደርገው የእያንዳንዱን ዝርዝር መጠንና ዋጋ አወጣለታለሁ ማለት ነው። ለምሳሌ ዋጋቸው በፊትህ ከገዛሁበት አንጻራዊ በመውሰድ ምን ያህል ሊሆን ይችላል የሚለውን ነገር ዋጋ እጽፋለሁ ማለት ነው። ስለዚህ የአንዱ ዋጋ ምን ያህል ነው የሚለውን ነገር ፊት ለፊት ላይ እጽፋለሁ ማለት ነው። ከዛን መጨረሻ ላይ እንግዲህ ያንን ለምሳሌ አንድ ለምሳሌ ቲማቲም ሁለት ኪሎ ካልኩኝ ያ አንዱን ዋጋ ከፊት ለፊት እጽፋለሁ ማለት ነው። የአንዱ ዋጋ ለምሳሌ ሃምሳ ብር ቢሆን ሃምሳ ብዬ ጽፍና ከዛ ልክ ሌላውንም እንደዛው እየጻፍኩ ይሄድና መጨረሻ ላይ ምን አደርጋለሁ ለምሳሌ የቲማቲም ሁለት ኪሎ ሲባዛ በሃምሳ አደርገዋለሁ ማለት ነው ከዛ እንኩል ይሆናል መቶ ይመጣል ማለት ነው። ስለዚህ ቲማቲም የምገዛበት ዋጋ መቶ ብር ነው የሚፈጅብኝ ማለት ነው። ይህ ግምታዊ አቀማመጥ ነው። ያው ለምሳሌ የተወሰኑ ነገሮች ከዛ እንግዲህ ከፍ ዝቅ የሚኖሩ ነገሮች ሊኖሩ ይችላሉ ያው ዋጋን ትክክለኛ ነው ብለን መውሰድ አንችልም ግን ከዛ የራቀ አይሆንም ማለት ነው። ለምሳሌ የአምስት ብር መቀነስ ይኖራል ወይ የአምስት ብር መጨመር ሊኖር ይችላል ያንን ነገር መጨረሻ ላይ ያው ግምት ውስጥ አስገብቼ የሚይዘው ብር ይኖራል ማለት ነው። ስለዚህ ሁሉንም በዛ መሰረት እያባዛው አጠቃላይ ምን ያህል ዋጋ እንደሚፈጅ ጠቅላላ ድምር አወጣለሁ ማለት ነው። እንግዲህ ያ ድምር ማውጣቴ ለምንድነው? የሚጠቅመኝ ምን ያህል ብር ይፈጅብኛል የሚለውን ነገር ለማወቅ እና ይዤ የምሄደውን ብር ለመተመን ይረዳኛል ማለት ነው። ሌላው ነገር እንግዲህ ያው በወር ውስጥ ከማቅዳቸው ነገሮች ጋር እንዳይጋጭብኝም ያግዛል ማለት ነው። ይሄ የገበያ ዝርዝር ይዞ መውጣት ምክንያቱም አንዳንድ ጊዜ ያው ከፍተኛ ብር ይዘን እንወጣና ከዛን ዝርዝር ካልያዘን ዝም ብለን ያየነውንና ደስ ያለነውን ነገር እንገዛለን ማለት ነው። ይሄ ደግሞ ያላስፈላጊ ወጪ ውስጥ ይዳርገናል ማለት ነው። ሌላው ነገር ደግሞ ያው ይበቃናል ብለን ዝም ብለን አነስተኛ ብር ሊይዘንም ልንሄድ እንችላለን። ከዛ በተቃራኒ ማለት ነው ያ ብር እንግዲህ ይዘን ስንሄድ የሚያስፈልገንን ነገር ሳንገዛ እጃችን ላይ ያለው ብር ሊያልቅ ይችላል ማለት ነው። ስለዚህ ያው ይሄ አላስፈላጊ የሆነ ኪሳራ ውስጥም እንዳንገባ ወይንም ደግሞ የሚያስፈልገንን ነገር ሳንገዛ እንዳንገባም የዋጋ ዝርዝር መያዙ በጣም አሪፍና የተሻለ አማራጭ ነው። ብዬ አምናለሁኝ። እንግዲህ በዛ መሰረት ነው ያው ገበያ የማደርገው ወይንም ደግሞ በዛ ዝርዝር መሰረት የሚያስፈልገኝን ነገር በሙሉ እገዛለሁ ማለት ነው። ያው ብር ሲይዝ የተወሰነች ብር ትርፍ ሊይዝ ይችላል ግን የሚይዘው ብር የዛን ያህል ለውጥ የሚያመጣ ሳይሆን አነስተኛ የሚገመት አይነት ነገር ይይዛለሁ ማለት ነው። ያው ከዛ እንግዲህ የሚቀንስ ነገርም ካለ ተመላሽ ብር ይኖረኛል ማለት ነው። የቀነሰ ዋጋ ካለ እንግዲህ በዛ መሰረት ነው እኔ የምገበያው

እሺ ጥያቄው ምን ይላል ኢንተርኔት አለህ ይላል? አዎ ኢንተርኔት አለኝ። እንግዲህ የተለያየ የኢንተርኔት አይነት አለ እኔ ያለኝ ኢንተርኔት እንግዲህ ዋይፋይ ነው። እንግዲህ ይህ ዋይፋይ ብለን የምንገልጸው የኢንተርኔት አገልግሎት ያው ኢትዮጵያ ውስጥ በዋናነት የሚታወቀው የኢትዮጵያ ቴሌ ወይንም ቴሌ ኮሚኒኬሽን ነው። ይህን አገልግሎት የሚሰጠው ስለዚህ ይህ የዋይፋይ አገልግሎት ወይንም ደግሞ የኢንተርኔት አገልግሎት የሚሰጠን። ያው በመስመር የተዘረጋና የራሱ የሆነ ዲቫይስ ያለው ወይንም ደግሞ የራሱ የሆነ መተግበሪያ እቃ አለው ማለት ነው። ይህንን ፍቃድ የምናገኘው ይኸው ከኢትዮ ቴሌኮም ነው ኢትዮ ቴሌኮም ነው ማለት ነው። ይህንን መስመር ዘርግቶ እቤት ውስጥ ድረስ ያስገባልን። ለዛ ዝርጋታ ወይንም አገልግሎት የምንከፍለው ክፍያ ይኖራል እና ደግሞ በዛ ላይ ከዛ በተጨማሪ እንግዲህ ለእቃው ወይንም ደግሞ ለዲቫይሱ የከፈልነው ክፍያ አለ ማለት ነው። ከዛ ሌላ ያው በየወሩ የሚከፈል የአገልግሎት ክፍያ አለ። ያንን የአገልግሎት ክፍያ እንግዲህ በወሩ መጨረሻ ላይ ይላካል ማለት ነው። እነሱ ማለት ከኢትዮ ቴሌኮም ይልካሉ። ያንን ክፍያ የሚልኩበት መንገድ እንግዲህ ቴሌ ብር ይባላል። በዛ በቴሌ ብር አማካኝነት ይህ ክፍያ አንዱ መተግበሪያ ነው ቴሌ ብር የሚባለው ያው የኢትዮጵያ ውስጥ ብቻ የሚሰራ ነው። ስለዚህ በዛ አማካኝነት ክፍያውን ይልካሉ እኛም በዛ አማካኝነት ክፍያውን ወርሃዊ ክፍያ እንከፍላለን ማለት ነው። እንግዲህ ይህንን ወርሃዊ ክፍያ የራሱ የሆነ ጊዜና ገደብ አለው ቀነ ገደብ አለው። ያንን ቀነ ገደብ የምናሳልፍ ከሆነ እንግዲህ ያንን አገልግሎቱን ያቋርጡታል ማለት ነው። ሙሉ ለሙሉ አገልግሎቱ ይቋረጣል። አገልግሎቱ ከተቋረጠ ደግሞ ቀጥለን ለማስጀመር ወይንም ደግሞ ድጋሚ አገልግሎቱን ለማስቀጠል የራሱ የሆነ የቅጣት ሂደት አለው። ያንን የቅጣት ክፍያ ከፍለን ነው ድጋሚ አገልግሎቱ የሚለቀቅልን ማለት ነው። ይህ ማለት እንግዲህ ከዋናው ከመደበኛው ክፍያ ባለፈ ሌላ ተጨማሪ ክፍያ እንድንከፍል ያስገድዱናል ማለት ነው። ያው ይሄ ህግና ስርዓትን ማክበር እና በዛ ውስጥ መሄድ ተገቢ ነው ማለት ነው። እዚህ ጋር በአጠቃላይ ይህ የኢንተርኔት አገልግሎትና ምርጡና ምቹ የሆነ አገልግሎት ነው። እኔ በጣም የሚመቸኝና የምመርጠው የአገልግሎት አይነት ይሄ ዋይፋይ የመስመር ዋይፋይ ነው። በተለይ ያው እዛ አካባቢ ላይ ስንሆን እንግዲህ ሁለቱም ሶስቱም ስልኮች ወይ ኮምፒውተር ሊሆን ይችላል ላፕቶፖች ሊሆኑ ይችላሉ እንግዲህ በዛ ዋይፋይ ሊጠቀሙ ይችላሉ ማስጠቀም ይችላል ማለት ነው። እና በጣም ጥሩና ይሄ ወጪ ቆጣቢ ነው በጣም የተሻለ ነገር ነው። ይህንን ነገር ያው ቢሮ ውስጥም እጠቀምበታለሁ። በስራ ቦታ ላይም ይህንን የዋይፋይ አገልግሎት ወይንም የኢንተርኔት አገልግሎት በዚህ መልኩ ነው የምጠቀመው ማለት ነው። ግን ያው ሌሎች ላይ ምን አይነት ያው በጣም ብዙ የሆነ የኢንተርኔት አገልግሎት አለ። ሌላኛው የኢንተርኔት አገልግሎት እንግዲህ በእጅ የሚያዝ ወይንም ደግሞ ተንቀሳቃሽ የኢንተርኔት አገልግሎት ነው። እንግዲህ ይሄ ተንቀሳቃሽ የኢንተርኔት አገልግሎት ሌላ የሚዘረጋለት ወይንም ደግሞ ከእሱ ጋር የሚገናኝ ምንም አይነት መስመር አይኖርም ማለት ነው። ስለዚህ ይሄ ተንቀሳቃሽ ስለሆነ ያው እንግዲህ የትኛውም ቦታ ላይ ልንጠቀምበት የምንችል ወይንም ደግሞ መንገድ ላይም ሆነን ወይንም ባስ ውስጥ ሆነን ሊሆን ይችላል የትኛውም ቦታ ላይ እቤት ሆነን ሊሆን ይችላል ስራ ቦታም ይዘን ሄደን ሊሆን ይችላል መጠቀም የሚያስችለን የኢንተርኔት አገልግሎት ነው። ትንሽ ይሄኛው የኢንተርኔት አገልግሎት እንግዲህ ይሄም ያው ወርሃዊ የሆነ ክፍያ አለው። ስለዚህ ቦወርወር የሚከፈለውን ክፍያ እየከፈልን ነው የምንጠቀመው ማለት ነው። ከዛኛው የሚለየው ምንድነው? ትንሽ ይሄኛው ክፍያው ከፍ ያለ ነው። የክፍያው መጠን ከፍ ያለ ነው ያው ስለዚህ አገልግሎታቸውም እንግዲህ ተለዋዋጭ ስለሆነ ለዛ ይመስለኛል። እንግዲህ የተለያዩ እየተንቀሳቀሱ ስራን የሚሰሩ ሰዎች ብዙ ጊዜ ይህንን የኢንተርኔት አገልግሎት ይጠቀሙታል። አንዳንድ ጊዜ ያው ስራ ቦታ ላይም ይዞ ይሄዳሉ። ከዛም በተጨማሪ ደግሞ በሄዱበት ቦታ ሁሉ ለመጠቀም ሲፈልጉ እንግዲህ ያው ከስልካቸው ጋር አገናኝተው ይህንን አገልግሎት ይጠቀማሉ ማለት ነው። አሪፍ ነው የተሻለ የሆነ አገልግሎት ነው። ትንሽ የኢንተርኔት ፍጥነቱም ከፍተኛ ነው። ከመስመሩ ይልቅ የተሻለ ፍጥነት አለው ማለት ነው። እና ጥሩ ነው። ይሄኛውም እና ብዙ አይነት ያው የኢንተርኔት አገልግሎቶች አሉ። ሌላው ደግሞ በስልካችን ካርድ ሞልተን የምንጠቀመው የስልክ ዳታ በመባል የሚታወቀው የኢንተርኔት አገልግሎት ነው

እሺ። እንግዲህ ምን ይላል ያው የመጠያቂያችን ምን ይላል የምትወደው ጣፋጭ ምግብ ምንድነው? ይላል እንግዲህ የተለያዩ ጣፋጭ ምግቦችን እወዳለሁኝ ለምሳሌ ያህል ብንይዝ ያው ኬክን ብንወስድ በጣም ጣፋጭ የሆነ ምግብ ነው። እና ኬክን በጣም ነው የምወደው በተለይ ቡኒ ከለር ያላቸው ኬኮች እና ብዙ ክሬም ያልበዛባቸው ኬኮችን እወዳለሁኝ። እንግዲህ ኬክን ያው የተለያየ በተለያየ ጊዜ እና አንዳንድ ጊዜ ከስራ ስወጣም ከጓደኞቼ ጋር ሰብሰብ ብለን ኬክ የመብላት አይነት ነገር አለ ማለት ነው። እና ይህን ሰዓት በጣም ነው የምወደው። ከዛ በተጨማሪ ያው ኬክን እየበላን ይሄ ተቆራሽ ኬክ የሚባለውን የኬክ አይነት እየበላን እንግዲህ የተለያዩ ጨዋታዎችን እንጫወታለን በዛው እንግዲህ ያው ዘና እንላለን ማለት ነው። ነገር እየበላን እንግዲህ ቡና እንደ የፍላጎታችን እንጠቀማለን እኔ ቡና በጣም ስለምወድ ያው ቡናን እጠጣለሁ ማለት ነው። ይሄንን ኬክን እየተመገብኩ ቡና መጠጣት በጣም ነው የሚመቸኝ። ከዛ በተጨማሪ አንዳንድ ጊዜ ያው ለስላሳ መጠጦችን ለምሳሌ እንደ ምሪንዳና ስፕራይት ያሉትን መጠጦችን እጠቀማለሁ አልፎ አልፎ። እና ያው ኬክ ሳይበዛ በመጠኑ እንግዲህ በጣም አስፈላጊ የሆነ የጣፋጭ ምግብ ነው ማለት ነው። ያው ማብዛት የለብንም። ብዙ ጊዜ ጣፋጭ ነገሮችን ስናበዛ ምንድነው ያው ለጤንነታችን ትንሽ ጉዳትን ይፈጣል ማለት ነው። ይሄ ከስኳር መጠን ጋር በተያያዘ እንግዲህ የስኳር መጠናችንን ለማስተካከል በጣም አስፈላጊ ነገር ነው ይሄንን ነገር መገደብና መመጠን ያለብን ነገር ነው። በተለይ ያው እድሜያቸው ከፍ ላሉ ሰዎች አመጋገባቸው ከስኳር ነፃ መሆን አለበት ይባላል እና ያ ማለት እንግዲህ ጣፋጭ ነገሮችን መቀነስ አለባቸው ማለት ነው። ያው እነዚህ ጣፋጭ ነገሮች ያው ብዙ ለምሳሌ ለስላሳ መጠጦች ከጣፋጭ ነገር ጋር ይመደባል ማለት ነው። ከዛ በተጨማሪ ደግሞ እነዛን ነገሮች መቀነስ አለብን ማለት ነው። ይሄ አንዳንዴ ከቀን ከምናደርገው የስራ እንቅስቃሴያችን ጋር ወይንም ደግሞ የአመገብገባችንን ሁኔታ ከጤንነታችን ጋር ባላንስ ወይንም ደግሞ ሚዛናዊ ማድረግ አለብን ማለት ነው። ለዛም ነው እንግዲህ እንደዛ የሚባለው ያው መጠነኛ የሆነ ጣፋጭ ወይንም ደግሞ የስኳር ወይንም ግሉኮስ ብለን የምንጠራው ነገር እንግዲህ ለሰውነታችን አስፈላጊ ነው የራሱ የሆነ የግሉኮስ መጠን ያስፈልገዋል። ስለዚህ ያንን የግሉኮስ መጠን ለማግኘት ስንል የተለያዩ ጣፋጭ ምግቦችን እንመገባለን እኔም እንደዛ ነው የማደርገው። በተጨማሪ ግን ይሄ የስኳር የበዛበትን ነገር ብዙ አልጠቀምም። ወይንም አንድ እነዛ ነገሮች አልወድም ያው ስኳር በተፈጥሮዬ ነው። ሌላው ነገር እንግዲህ ይሄ ከስኳር ከሌለባቸው ነገሮች ሌላ እንግዲህ ንጹህ የሆኑ የቸኮሌት ምግቦችን በጣም እወዳለሁኝ። እና ንጹህ ቸኮሌት በጣም ነው ደስ የሚለኝም የምወደውም ይሄን ቸኮሌት እንግዲህ በተለያየ ሰዓት ልመገበው እችላለሁ ወይም ልበላ እችላለሁ ማለት ነው። እንደሚታወቀው ቸኮሊት በተለያየ መጠን እና መጠን ነው ተዘጋጅቶ ገበያ ላይ ያለው እነዛን ቸኮሌቶች እንግዲህ በመግዛት ለምሳሌ በጣም አነስተኛ የሆነ መጠን ያላቸውን ቸኮሌቶች ግን በውስጣቸው የቸኩሌት መጠናቸው ሌላ ነገር ያልተቀላቀለባቸው አይነት ነገር ገዝቼ የመጠቀም ነገር አለ። ያ እንግዲህ ምንድነው? ያ ቸኮሌት ለምሳሌ ስራ እየሰራው ሊሆን ይችላል። በመሃል ላይ እነሱን ስበላ በጣም እንነቃቃለሁ ያው ተጨማሪ የሆነ የስኳር መጠን በሰውነቴ ውስጥ እንዲኖር ይረዳል ማለት ነው። ያው ጣፋጭ ነገር ተጨማሪ የሆነ ስኳር ነው በሰውነታችን ውስጥ የሚሰጡን ምንድነው ያ ችግሩ? ያ የስኳር መጠን በሰውነታችን ውስጥ በጣም ከበዛና በጣም ጣፋጭ ነገር የምናበዛ በቀን በቀን የምናበዛ ከሆነ ችግር ሊፈጥርብን ይችላል ማለት ነው። ስለዚህ ከጤናችን ጋር ችግር እንዳይፈጥርብን ያንን ነገር መመጠን አለብን ማለት ነው። በተለይ ያው እነዚህን ነገሮች መጥነን መጠቀም ይኖርብናል። ቀን በቀን የምንበላቸውን ነገር የስኳር መጠናቸውንም ወይንም ደግሞ ይሄ የግሉኮስ መጠኑ መሆን አለበት ማለት ነው። ከዛ አንፃር ነው። እና እነዚህ ሁለቱን ነገሮች ያው ከጣፋጭ ነገሮች እነዚህን ሁለቱን ነገሮች እወዳለሁኝ። ከዛ በተጨማሪ እንግዲህ ያው ማርንም እወዳለሁ ማር በጣም ለጤንነት ተስማሚ እና አስፈላጊ የሆነ ነገር ነው። እና ይሄ ማር

ቀዝቃዛ የአየር ሁኔታ ትወዳለህ ወይ? ይላል ጥያቄው ያው ቀዝቃዛ የአየር ሁኔታ እንግዲህ በመጠኑ ነው ይሄ ነገር መጠን ያው ከመጠን ያለፈ ቅዝቃዜ አልወድም በጣም። በጣም ጤንነቴን ራሱ ያዛበዋል ከመጠን ያለፈ ሲሆን ግን መጠነኛ የሆነ ቅዝቃዜ እንግዲህ ለማንኛውም ሰው አስፈላጊ ነው ብዬ አምናለሁኝ። አንዳንድ ቦታዎች እንግዲህ በጣም የሚቀዘቅዙና በጣም ይሄ የብርድ መጠናቸው ወይንም የቅዝቃዜ መጠናቸው በጣም ከፍተኛ የሆኑ ቦታዎች አሉ። ለምሳሌ አሁን የዛሬ አመት አካባቢ ወደሆነ ቦታ ላይ ተጉዤ ነበረ። እና እዛ ቦታ ላይ ምንድነው እሱ ቀን ፀሀይ አለ ፀሀይ ትወጣለች እና። ያው በተወሰነ መልኩ ብዙ ሙቀት አይደለም ግን በተወሰነ መልኩ በቃ የፀሀይ ብርሃን አለው። እና መለስተኛ የሆነ ሙቀት አለው ማለት ነው። ቀን ቀን ላይ እና ልክ ማታ ላይ በቃ የዚህ ሰዓት ወይንም ወደ አስራ ሁለት ሰዓት አካባቢ ላይ ሲሆን ቅዝቃዜው ይጀምራል ማለት ነው። እና ይህ ቅዝቃዜ በጣም ከፍተኛ ነው ማለት ይሄን እንደዚህ ትንሽ ነው ብለን የምንይዘው አይነት ቅዝቃዜ አይደለም ማለት ነው። በጣም ከፍተኛ የሆነ ቅዝቃዜ አለ። ያ ቅዝቃዜ እንግዲህ በጣም ነው የሚረብሸው በተለይ ብርድ ልብስ ካልደራረብን እንደዚህ የተለያዩ ቱታ ካልሲ ወይንም ደግሞ እጃችን ላይ ጓንት ሊሆን ይችላል ያንን ነገር። ካላደረግን በጣም ከባድ የሆነ ቅዝቃዜ ነው ያለው ማለት ነው። እና ይህ ቅዝቃዜ ሌሊቱን ሙሉ ይቀጥላል ማለት ነው የሚለቀው ጠዋት ከሁለት ሰዓት በኋላ ነው። ያ ቅዝቃዜ የሚለቀው ማለት ነው። እና ቀን ላይ ግን መደበኛ የሆነ ፀሀይ ነው መደበኛ የሆነ ፀሀይ ነው ያለው ማለት ነው። እንግዲህ እኔ በጣም ከገረመኝ እና ትንሽ ለየት ካለ አካባቢዎች ውስጥ አንዱ ይህ ነው እና። ይሄ ቦታ በመሰረቱ ያው ማታ ላይ ትንሽ ስሜትን ይቀይራል ማለት ነው ቅዝቃዜው። እና ከዛ አንፃር ያው ልብስ ከመደራረቤ አንፃር ልብስ ብርድ ልብስ ምናምን ደራርቤ ማለት ነው። በእሱ ላይ እንግዲህ ምንድነው ያደረኩት ይሄ? ሸራ መዳበሪያ ሸራ ተብሎ የሚጠራው ይሄ መዳበሪያ አለ ያንን መዳበሪያ ነው አጥፌ ያደረኩት ማለት ነው። ያንን ያደረኩት ያው የተኛሁበት ቦታው የጸበል ቦታ ወይንም ደግሞ የእምነት ቦታ ላይ ስለሆነ የምንተኛው እንደዚህ በጣም የሰው ብዛት ስለነበረው ውጪ ላይ ነበር ማለት ነው። እና እዛ ላይ በቃ ይሄ ሸራውን ከነ አንስቼው እላዬ ላይ ደረብኩት ማለት ነው። ይህ ከልብሴ ከብርድ ልብስ ምናምን ለብሼ ይሄ ሁሉ ቱታ ሹራብ ፒጃማ ከዛን ደግሞ ብርድ ልብስ ምናምን ለብሼ ከስር ደግሞ አንሶላ ለብሼ በዛም ላይ ብርዱ በጣም ከፍተኛ ነው ማለት ነው። ቅዝቃዜው የሆነች ቦታ መግቢያ ቀዳዳ ካለች በዛ ቦታ ላይ የሚገባው ቅዝቃዜ በቃ በጣም ነው የሚቀዘቅዘው ማለት ነው። እና እኔ ደግሞ ብርድ አልችልም ማለት በጣም ሲበርደኝ በቃ በጣም ነው የሚረብሸኝ ማለት ነው። ስለዚህ ያንን የተኛሁበትን መዳበሪያ ደረብኩት ማለት ነው። እና ሌሊት ላይ ስነቃ መዳበሪያውን ስነካው መዳበሪያው በራሱ የሆነ ውሃ የፈሰሰበት ነው የሚመስለው ማለት ነው። ለካ ይሄ ቅዝቃዜ በውስጡ እርጥበትን ያዝላል ወይንም ደግሞ በጣም የቅዝቃዜ ጥግ ሲሆን ለካ እርጥበት ነው የሆነ እርጥበት ነገር ያመጣል ማለት ነው። ልክ እንደ ውሃ ነገር ያመጣል ማለት ነው። እና ልክ እንትኑ ሲነካ እርጥብ ነው የሚመስለው ማለት ነው። እና በጣም ነው የገረመኝ ማለት እዛ ቦታ ላይ እንግዲህ ዝናብ እየዘነበ አይደለም። ይሄ ኖርማል በጋ የምንለው ሰዓት ነው ማለት ነው። ወቅቱ ይሄን ሰዓት ላይ ነው። ስለዚህ ቀን ደግሞ ፀሀይ ትወጣለች ማለት ፀሀይ መደበኛ ሰዓቷን ጠብቃ ነው የምትወጣው እዚህ ቦታ ላይ በመደበኛ ሰዓት ፀሀይ ትወጣለች። ስለዚህ ልክ ወደ በቃ ከ ወደ ሁለት ሰዓት አካባቢ ላይ ሲሆን እየሞቀ እየሞቀ እየሞቀ ይመጣል ማለት ነው። ልብሳችንን እናወልቃለን ማለት ነው የዛ ሰዓት ላይ ይሄ የደራረብነውን ነገር ምናምን እናወልቃለን ያን አወላልቀን ነው የምንቀመጠው ማለት ነው። ወይንም ደግሞ በቃ ይሄ መደበኛ የሆነ አለባበስን እንለብሳለን ማለት ነው። ይሄ መደበኛ የፀሀይ አለባበስ ነው የምንለብሰው። ግን ከዛ ይሄ ማታው ሲመጣ ምሽት ሲመጣ ደግሞ ልክ ከአሥራ አንድ ሰዓት በኋላ ያለው ከአሥራ አንድ ተኩል ወደ አስራ ሁለት ሰዓት ላይ ምናምን አካባቢ ከሆነ በኋላ ግን ይሄ የነበረው ቅዝቃዜ ተመልሶ ይመጣል ማለት ነው። እና ይሄ በጣም ትንሽ የገረመኝ ቦታ ነው ማለት። ይሄ የአየር ንብረቱ የመቀያየሩ ነገር በጣም ይሄ በጣም ሰፊ ሆነ ማለት። ቀን ሙቀት ነው ከዛም በኋላ ደግሞ ማታ ደግሞ ከፍተኛ የሆነ ቅዝቃዜ ነው ማለት ነው። ያው ይሄ አካባቢ

እሺ ጥያቄው ምን ይላል? የምትወደው ፍራፍሬ ምንድነው? ይላል እንግዲህ በጣም ብዙ አይነት የምጠላው ፍራፍሬ የለኝም በአጠቃላይ ማለት ነው። ፍራፍሬ የተባሉ ነገሮችን በሙሉ እወዳለሁ። ምክንያቱም ያው ፍራፍሬ ለጤናችን በጣም ተስማሚ ከሆኑ የምግብ አይነቶች አንዱ ነው እና ዋነኛውም ነው ብዬ አምናለሁኝ። ያው እኛ ሀገር ላይ እንግዲህ የኑሯችን መጠን እና የ እንደ ኑሯችን እንደ ገቢያችን ደረጃ ብዙ ፍርፍሬዎችን ያለመጠቀም ነገ ሁኔታና ነገር አለ። እንግዲህ እነዚህ ያው ፍራፍሬዎችን አብዝተን ብንጠቀም የጤና ባለሙያዎች ይመክራሉ። ምክንያቱም አንዳንድ ጊዜ ለሌላ ነገር ወጪ የምናደርገውን ነገር ቀንሰን ለፍራፍሬ ብናደርገው በጣም የተሻለ ነው ብዬ አምናለሁ። ያው እኔንም ጨምሮ እንግዲህ ይህንን ነገር አላደርግም። ግን ባደርገው ብዬ የምመኘው ነገር ነው። ቢያንስ በቀን ውስጥ ለአንድ ጊዜ እንኳን አንድ አታክልት ወይም ፍራፍሬ ቢያገኝ ሰውነቴ በጣም የተሻለ የጤንነት ሁኔታ ላይ ይሆናል ማለት ነው እና ያው ፍራፍሬዎችን ስናስብ በሽታ ከመከላከል አንፃር በጣም ከፍተኛ የሆነ አስተዋጽኦ ያደርጋሉ ማለት ነው። ይሄ በሽታ የመከላከል አቅማችንን በጣም ከፍ ያደርጉታል ማለት ነው። ከዛ አንፃር ያው በጣም አሪፍ እና የተሻለ ነው። እና ብዙ ጊዜ ምንድነው የሚደረገው ሰዎች ሲያማቸው ወይንም ያው ሲታመሙ ሰዎችን ለመጠየቅ ስንሄድ ፍራፍሬን ገዝተን እንሄዳለን። ያ ነገር እንግዲህ በልምድ የመጣ ነገር ነው። ግን ለምንድነው ይሄ ልምድ የሆነበት ምክንያት ያው ይሄ ነገር የሚያሳየን አንደኛ ለታመመ ሰው ፍራፍሬ መብላት በጣም ጥሩ እንደሆነ ነው። ያ ማለት ደግሞ ለጤንነት በጣም ተስማሚና ተመራጭ እንደሆነ ያሳየናል ማለት ነው። ከዛ በተጨማሪ ደግሞ ይህ ነገር እንግዲህ በሽታ የመከላከል አቅማችንን ከፍ እንደሚያደርገው እናውቅበታለን ማለት ነው ከዚህ ነገር የምንረዳው። ለዛም ይመስለኛል ያው በተለምዶ ሰዎችን ለመጠየቅ ስንሄድ ወይንም ደግሞ ሰው ጋር ስንሄድ ያንን ነገር ገዝቶ ይዞ የሚሄድ ነገር አለ ማለት ነው። እንግዲህ ማንኛውም የሰው ልጅ ያው ሰውነቱ ፍራፍሬ እንዲመገብ ወይንም ደግሞ እንዲበላ ይመከራል። ያው ዶክተሮችም የጤና ባለሙያዎችም ይሄን ነገር አብዝተው ይመክራሉ ማለት ነው። ያው ከሌላ ነገሮች እነዚህ ፍራፍሬ ወይንም ደግሞ እነዚህ አታክልቶች ከስኳር አንደኛ ከስኳር ነፃ ናቸው ማለት ነው። ስለዚህ ያንን ነገር በደንብ አድርገው ይቆጣጠሩልናል። ሌላው ከዛ በተጨማሪ ደግሞ እንግዲህ ለሰውነታችን ለደም ዝውውር በጣም የተሻለ የሆነ የደም ዝውውር እንዲያ እንዲኖረን ይረዳናል ማለት ነው። በሶስተኛ ደረጃ ደግሞ የምግብ መፈጨት ሂደትን በጣም ያቀልልናል ወይም ደግሞ በቀላሉ የሚፈጩ አይነት ነገር ናቸው። ስለዚህ በቀላሉ ወደ ምንድነው ይሄ ወደ ተግባር ይውላሉ ወይንም ደግሞ በቀላሉ በደማችን ውስጥ ይሰራጫሉ ማለት ነው። እንግዲህ እንደዛ ስለሆነ በጣም ቆንጆና ተመራጭ ያደርጋቸዋል ማለት ነው። ያው ሀገራችን ውስጥም እንግዲህ በጣም ብዙ ፍራፍሬዎች ይበቅላሉ። ሁሉም እንግዲህ የራሳቸው የሆነ የምግብ ይዘት ወይንም ደግሞ ለሰውነታችን የሚሰጡት የራሳቸው የሆነ ጠቀሜታ አላቸው። እንደየ ይሄ እንደየ አይነታቸው ነው የሚለያየው ማለት ነው። ስለዚህ ከዛ አንፃር እና ያንን በማሰብ በተለይ እድሜያቸው ከፍ ያለ እድሜያቸው የገፋና ህፃናት ወይንም ደግሞ ይሄ ልጆች ብለን የምንጠራቸው የእድሜ ክልል ውስጥ ያሉ አካላት ይህንን ነገር አብዝተው ቢጠቀሙ አንደኛ ለልጆች አብዝተው ቢጠቀሙ አእምሮአቸው በጣም የተነቃቃ ይሆናል። የተስተካከለ የሆነ የደም ዝውውር እና ፈጣን የደም ዝውውር ስለሚኖረው የማሰብ ችሎታቸው በጣም ከፍተኛ ይሆናል ማለት ነው። በሁለተኛ ደረጃ ደግሞ ያው የሰውነት ይሄ የሰውነት ቅልጥፍናቸው በጣም አሪፍ ነው የሚሆነው ማለት ነው። ከዚህ ጋር ተያይዞ እንግዲህ የሰውነትን ቅርጽም በደንብ ይጠብቅልናል አላስፈላጊ ይሄ አላስፈላጊ ስብና አላስፈላጊ ውፍረትንም በዛው ያጠፋልናል ማለት ነው። ይህንን አብዝቶ የሚመገብ ሰው ያው አላስፈላጊ የሆነ ስብ አያስፈራውም ወይንም ደግሞ ይሄ አያጋጥመውም ማለት ነው። እና ይሄ በተለይ እድሜያቸው ደግሞ ከፍ ያሉ ሰዎች ይሄንን ነገር ቢጠቀሙ ከዛ ነገር ራሳቸውን ይከላከላሉ ማለት ነው። ካላስፈላጊ ስብ፣ እንደገና ደግሞ ይሄ ከአንጀት ጋር በተያያዘ እና ከጨጓራ ጋር በተያያዘ ይሄ አለመ ምግብ አለመፈጨት ችግር ያለባቸው ሰዎች ይሄን ቢጠቀሙ ቶሎ ይፈጫል ቶሎ ወደ ስራ

የምትወደው ከተማ የት ነው? ይላል ርዕሱ እንግዲህ እኔ የምወደው ከተማ የተለያየ ከተሞችን እወዳለሁ ኢትዮጵያ ውስጥ ያሉ ከተሞችን በአንደኝነት ደረጃ የምወደው ከተማ እንግዲህ አዲስ አበባ ነው። አዲስ አበባ እንደሚታወቀው በጣም ሰፊ የሆነች ከተማ ነች እና የኢትዮጵያም ዋና ከተማ በመባል ትታወቃለች። ይቺ አዲስ አበባ አዲስ አበባ እንግዲህ በአሁኑ ሰዓት ላይ ያለው ሁኔታ በጣም እያማረችና ሁሉ ነገር እየተቀየረ ያለበት ሁኔታ አለ። በተለይ ከዚህ ከኮድ ይሄ ከበረንዳ ልማት ጋር ተያይዞ እንግዲህ ከተማዋን በጣም የሚያምር እይታ እይታ ፈጥሮላታል ማለት ነው። እንግዲህ ያው ከተማ ውስጥ በምትቀሳቀሱበት ሰዓት በተለያዩ ቦታዎች ላይ በፊት በጣም አሮጌና በጣም ቆሻሻ ያለባቸው ቦታዎች አሁን ላይ ጽድት ብለውና ያው እንደዚህ ግልጥ ብለው ነው የሚታዩት። ያ ነገር እንግዲህ ለእይታ በጣም ደስ የሚል ነገር ነው። እና በጣም ነው የሚያምረው ማለት ነው። ያው በአጠቃላይ የተለያዩ የሳር ቦታዎች ወይንም ደግሞ የመናፈሻ ቦታዎች ተዘጋጅተዋል። እነዛ የመናፈሻ ቦታዎች እንግዲህ ትንሽ ሳፋ ያሉ ናቸው እንግዲህ እዛ ውስጥ ያው የተለያዩ አገልግሎቶች አሉ። ሰዎች ያው አገልግሎት ባይጠቀሙም ዝም ብለው ገብተውም እዛ ውስጥ መቀመጥና ጊዜ ማሳለፍ ይፈልጋሉ ማለት ነው። እነዛ መናፈሻ ቦታዎች ያው በተለያየ ሳር እና በተለያዩ አበቦች ያሸበረቁ ናቸው። ያ ነገሩ እንግዲህ በጣም ነው የሚያምረው በጣም ደስ የሚል እይታማ አለው። እዛ ቦታ ላይ እና ያው ብዙ ቦታዎች ላይ እንደዚህ ያሉ ነገሮች ተሰርተዋል። በጣም ደስ ይላሉ ከዛ በተጨማሪ እንግዲህ የአዲስ የተሰራው የእንጦጦ ፓርክን ማየት እንችላለን። ይህ የእንጦጦ ፓርክ እንግዲህ ተራራማ ቦታ ላይ ሆኖ የተሰራበት ነገር በጣም በሚያምር ቅርጽ የተሰራበት ሁኔታ አለ። ይሄም በጣም ደስ የሚል ቦታ ነው ያው አዲስ ከተሰራ ቦታ አንዱ ነው። ሌላው ደግሞ ያው አንድነት ፓርክ አለ ይሄም አንድነት ፓርክ እንግዲህ ካርታ ያለበት ፊት ለፊት ላይ ስንገባ ያለው ቦታ እንደዛ ሆኖ እንግዲህ ውስጥ ላይ የተለያዩ ቦታዎች አሉ። ለተለያየ ዝግጅት የሚያገለግሉ ቦታዎች አሉ እዛ ውስጥ ማለት ነው። ማንኛውም ሰው የሰርግ ፕሮግራም ቢያደርግ የሰርግ ዝግጅት ቢያደርግ የልደት ዝግጅት አንቨርሰሪ ቢያከብር እንዲህ ብዙ ነገር እንግዲህ ማክበር ይቻላል ማለት ነው። እዛ ውስጥ በጣም የሚያምር እይታ አለው እና ጥሩ የሆነ አየር አለው። እንግዲህ ያው እዛ የተለያየ ዝግጅት ያላቸውና ዝግጅታቸውን እንግዲህ ለየት ያለ ቦታ ላይ ማሳለፍ ለሚወዱ ሰዎች ይሄ ትልቅ የሆነ ጥቆማ ነው ማለት ነው። ከዛ በተጨማሪ እንግዲህ ያው በተለያዩ በቡድንም ለምሳሌ በመስሪያ ቤት አንድ ላይ ሆኖ ትምህርት ቤቶች አንድ ላይ በመሰብሰብ ያንን ቦታ ሊጎበኙ ይሄዳሉ ማለት ነው። እንግዲህ እኔም የማየት እድሉ ያጋጠመኝ እዚህ ጋር ነው ያው አንድ ላይ በመስሪያ ቤት ደረጃ ተሰብስበን ያው የስራ ባልደረቦች አንድ ላይ ሆነን ጎብኝተናል። እና በጣም ደስ የሚል የሆነ እይታ ያለው በጣም መንፈስን የሚያድስ ቦታ ነው። ያው አዲስ የሆነ ብሄራዊ ፓርክ ነው ማለት ነው። ይህ ፓርክ እንግዲህ በከተማ ውስጥ ብዙ ጊዜ ያው ፓርክ አይገኝም እና ያው ከተማ ውስጥ እንዲህ ያሉ ቦታዎችን ማዘጋጀት በተፈጥሮና በአረንጓዴ ነገሮች ያሸበረቀ ፓርክን ማዘጋጀት በጣም ከባድ የሆነ ነገር ነው። እና ይህ ነገር እንግዲህ ያው አዲስ አበባ ውስጥ ይገኛል ማለት ነው። እንግዲህ ይሄ ፓርክ ያረፈበት ቦታ ትንሽ ሰፋ ያለና መልካም ምድር አቀማመጡ ያው ይሄ ለጥ ያለ ሳይሆን እንግዲህ ጋራ ከፍ ዝቅ ያለበት ነገር ነው። መሃል ላይ እንግዲህ ውስጥ ለውስጥ የሚሄዱ የተለያዩ አስፋልቶች ወይንም የእግረኛ መንገዶች መኪና የሚያስኬዱ አስፋልቶች ብስክሌት የሚነዳባቸው ቦታዎች አሉ ማለት ነው። እንግዲህ ያው ብዙ ነገሮችን በአንድ ላይ አቅፎ የያዘ ፓርክ ነው። ያው ሰዎች እዚህ ቦታ ላይ አዲስ አበባ ከመጡ እንግዲህ ይህንን አንድነት ፓርክም ከዚህ ጋር ተያይዞ ቢጎበኙት በጣም አሪፍ ጊዜን ያሳልፋሉ። ከጓደኞቻቸው ከቤተሰቦቻቸው ጋር ሆነው ይህንን ፓርክ ቢጎበኙ በጣም የማይረሳ ትውስታን ይዘው ይሄዳሉ ወይንም ያሳልፋሉ ማለት ነው። በተለይ ለተለያየ ለፎቶ መነሻ ወይንም ለተለያዩ ቪዲዮ ምስል ቀረጻዎች በጣም አመቺ የሆነ ቦታ ነው ማለት ነው። እንግዲህ ያው እንዲጎበኙት እጋብዛለሁ ሌላ ምንም አልልም

መብረቅ ትፈራለህ ወይ? ነው የሚለው እንግዲህ መብረቅ ብዙም አልፈራም ማለት ያው። መብረቅ ማለት ያው ዝናብ ሲዘንብ የሚፈጠር የሚፈጠር ብልጭታ እና የሚፈጠር ድምጽ ነው እንግዲህ ይሄን ነገር ያው ብዙም ፈሪ አይደለሁኝም አንዳንድ ጊዜ በከፍተኛ የሆነ ድምጽ የሚጮህበትና የሚያስገመግምበት ሁኔታ አለ። ያው መብረቅ እንግዲህ ድምፁ ማስገምገም ነው የሚባለው እንግዲህ የተለያየ ነገር ይባላል አንዳንድ ጊዜ። ያው በተለምዶ ሰዎች ይሄ መብረቅን እንግዲህ የሚያስገምግመው ወይንም መብረቅ የሚፈጠረው እግዚአብሔር ሲቆጣ ነው ብለው የሚያምኑ ሰዎች አሉ። ሌላው ደግሞ እንግዲህ አላውቅም የትኛው ትክክል እንደሆነ አላውቅም እዚህ ጋር ግን ያው ሀሳቡን ብቻ እንደ ሀሳብ ለማውራት ነው። ሳይንስ ደግሞ እንግዲህ መብረቅ የሚፈጠረው የተለያየ ሙቅ የሆነና ከባድ ቀዝቃዛ የሆነ አየር አንድ ላይ ፍትጊያ በሚያደርግበት ሰዓት የሚፈጠር ብልጭታ ነው ይለዋል። ይህ ብልጭታ እንግዲህ ያው ድምጽ አለው። ግን ያው መጀመሪያ ላይ የምናየው ምንድነው? ድምፁን አይደለም ብልቅታውን ነው። ያ ማለት ደግሞ የብርሃን ፍጥነት ከድምፅ ፍጥነት ስለሚበልጥ ማለት ነው። ያው የብርሃን ፍጥነት በጣም ፈጣን ነው ለዛ ነው ቶሎ። እንትኑን የምናየው ብልጭታውን የምናየው ማለት ነው። ከዛም በመቀጠል ነው ድምፁ የሚመጣው ማለት ነው ድምፁን የምንሰማው። ያ እንግዲህ ያው የብርሃን ፍጥነት የሆነ በጣም ፈጣን ስለሆነ ብልጭታውን እናያለን ማለት ነው ለዛ ነው። ግን ያው ከዛ በተጨማሪ ይሄ ያው እንደውም እንደ አባ ብሎ ምን ይባላል ከዚህ ጋር ተያይዞ እንደ ብርሃን ፍጥነት ሄጄ ምናምን ነገር ይባላል። ያ ማለት እንግዲህ ምን ማለት ነው? እንደ ብርሃን ፍጥነት ሲባል በጣም በፈጣን በሚባል ደረጃ የመጨረሻ ፍጥነት እንደማለት ነው። ይሄ ብርሃን ፍጥነት የሚባለው አባብል እና ሰዎች እንደውም እንደዛ ይጠቀሙበታል። ሌላው ደግሞ መብረቅ ለምሳሌ ይሄ መብረቅ የሚለውን ቃል በተለያየ ንግግር ውስጥ ሰዎች ሲጠቀሙ እንሰማለን ወይንም እናዳምጣለን። ያም ምንድነው? እሱ ለምሳሌ እንደ መብረቅ ነው ከላይ የወረደብኝ ይባላል። ያንን አንድ ሰው ይሄን ንግግር ሲናገር ምን ማለቱ ነው? እንግዲህ እኔ ምንም ሳልሰማ ወይንም ምንም ነገር ስለዛ ነገር መረጃው ሳይኖረኝ ነው ይሄ ነገር በአንዴ መጥቶ የተነገረ የተነገረኝ እንደማለት ነው። ያው በአጠቃላይ እንግዲህ መብረቅ የምንለው ነገር እንግዲህ ያው ሙሉ ይሄ ጥናት ስለ ጥናቱ ሳይንሱ ወይንም ምን እንደሚል አላውቅም። ግን አንዳንድ ጊዜ መብረቅ ሲወርድ ወይንም መብረቅ ከሰማይ ሲወርድ ከፍተኛ የሆነ ድምጽ አለው እና ከዛ በተጨማሪ ደግሞ እንግዲህ ያው እሳትነት ነገር አለው። ያ መብረቅ እንግዲህ ምናልባት ያው ሰዎችን ወይንም የሆነ የሚቃጠል ነገርን ካገኘ ያቃጥላል እና ያው ሰውንም እንደዛው ያቃጥላል ማለት ነው። በጣም ከፍተኛ የሆነ የማቃጠል እሳትነት ባህሪ አለው ማለት ነው። እና ያው መብረቅ በተለምዶ ከወረደ ያው መብረቁ መሬት ላይ አይቀመጥም። ወደ ውስጥ ሰርሰሮ ይገባል ነው የሚባለው እኔ ሲወርድ አይቼ አላውቅም። ከዚህ ጋር ተያይዞ እንግዲህ ያው መብረቅ ባለበት ወይንም ዝናብ ሲዘንብ ዛፍ ስር አትቁሙ ይባላል ምክንያቱም ይሄ ዛፍ ያው መብረቅ የኤሌክትሪክ ሞገድም ነው። ብሎ ያስቀምጠዋል ሳይንሱ ስለዚህ ይህ ይህ የኤሌክትሪክ ከባድ የሆነ የኤሌክትሪክ ሞገድ ወይንም ደግሞ ይሄ ማግኔቲክ ሀይል ወደ ኤሌክትሪክ ሀይል ተቀይሮ ስለሚመጣ። ከኤሌክትሪክ ሀይል ደግሞ ቀዝቃዛ ነገርን የመሳብ ነገር ስላለው ወደ ዛፍ ወይንም ግንብ ወዳለበት ይሳባል ማለት ነው። ስለዚህ ያው ዛፍ ስር አትቁሙ የሚባለው በተለምዶ ለዛ ነው። ከዛ በተጨማሪ እንግዲህ ያው የመብረቅ እንግዲህ የተለያየ ብረትም ይስበዋል ማለት ነው። እንደ ማግኔት ነገርም ስለሆነ ስለዚህ ብረት ወዳለበት አካባቢ ላይ ይሳባል ማለት ነው። ስለዚህ ያ ስለሆነ በአንዳንድ ፎቆች ላይ ምን ይዘጋጃል? ትልቅ የሆነ ብረት ከፎቁ በላይ የሆነ ብረት ይዘጋጃል ማለት ነው። ያ ለምንድነው የሚሆነው? ያው ከፎቁ ጎን ላይ ነው የሚደረገው ማለት ነው። ያ ብረት ምናልባት በዛ አካባቢ ላይ እንግዲህ መብረቅ የመውደቅ እድሎች ወይንም ደግሞ አጋጣሚዎች ከተፈጠሩ ጣራው ላይ ወይንም ደግሞ ሙሉ ለሙሉ ፎቁ ላይ እንዳይወርድና ማግኔት ያው ይሄ መብረቅ በብረት ስለሚሳብ። ወደዛ ተስቦ ወደ ብረቱ ሄዶ በዛ በኩል እንዲወርድ ይደረጋል ማለት ነው። ስለዚህ ያው ፎቁን ለማትረፍ ማለት ነው

እሺ ጥያቄው ምን ይላል? ግጭቶችን ማስተካከል ትችላለህ ይላል። አዎ ማስተካከል እችላለሁኝ። ምክንያቱም ያው አንዳንድ ጊዜ ግጭቶች ይፈጠራሉ። በተለያየ ምክንያት ግጭቶች ይፈጠራሉ። ለምሳሌ በስራ ቦታ ላይ ያው ሰራተኛ ከሰራተኛ ጋር በተለያየ መንገድ ሊጋጭ ይችላል። ያ ግጭት እንግዲህ ያው በስራ ጉዳይ ብቻ ላይሆን ይችላል። አንዳንዴ ሰራተኛ ከሰራተኛ ጋር በግል ጉዳይ ይጋጫሉ። እንግዲህ ያንን በግል ጉዳይ የተጋጩትን ነገር ወደ ስራ ቦታ ያመጡታል ማለት ነው። ወይንም ስራ ቦታ ላይ ሲገናኙ የመጨቃጨቅ ነገር ይኖራል። ያ ጭቅጭቅ እንግዲህ ወደ ምን ያድጋል ማለት ነው? ወደ ስራን አብሮ አለመስራት ወይንም ደግሞ በስተመጨረሻ ላይ ስራውን የመበደል አይነት ነገር ይፈጠራል ማለት ነው። ይህ ማለት እንግዲህ ያው ግጭት ሲኖር በሰአቱና በጊዜው መፈታት አለበት። ካለበለዚያ ያ ካልሆነ በስተቀር ያው ግጭቶች እያደጉ እየሰፉ ይሄዱና ስራን ወደ መበደልና ያው ያው ምርታማነት አለመሆን ይመጣል ማለት ነው። ስለዚህ እነዚህን ነገሮች ቶሎ ብለን ተነጋግረን ለምሳሌ የተጋጩ ሁለት ሰዎች ካሉ ችግሮቻቸውን እንዲነጋገሩ እናደርጋለን ማለት ነው። ያው በትክክል እንግዲህ ያ ማጋ ችግር እንዳለ ለማውጣጣት የሁለቱንም ሀሳብ እንሰማለን ወይንም የሁለቱንም ቅሬታ እናዳምጣለን ማለት ነው። ከዛም በኋላ ያንን ከሰማን በኋላ እንግዲህ ማን ጥፋተኛ እንደሆነ መለየት ይቻላል ማለት ነው። ያው ጥፋተኛው ሰው እንግዲህ ይቅርታ እንዲል ወይንም ደግሞ ጥፋተኛ እንደሆነ ጥፋቱን እንዲያምን ይደረጋል። በመጀመሪያ ጥፋቱን እንዲያምን ነው። ምክንያቱም ካላመነ ይቅርታ አይጠይቅም ማለት ነው ያ ሰው። ስለዚህ ጥፋቱን እንዲያምን ይደረጋል። እና ጥፋተኛ እንደሆነ አዎ አምኛለሁ እንዲል ነው የሚደረገው ማለት ነው። ስለዚህ ከዛ በኋላ ደግሞ ከዛ ጥፋቱ እንዲመለስ የተለያዩ ምክሮችን ሀሳቦችን እናነሳለን ወይንም እንመክረዋለን ማለት ነው። ለብቻ ይመከራል። ከዛም በኋላ እንግዲህ ያው ያንን ነገር የሚቀበል ነገር ከሆነ ወደ ይቅርታ እንዲጠይቅ ወደዛ ይኬዳል ማለት ነው። እና በዛ በይቅርታ መልኩ ነገሩ ይፈታል ማለት ነው። እና ያው ይቅር ተባብለው ወደ ስራ እንዲመለሱና አብረው ተባብረው እንዲሰሩ ይደረጋል ማለት ነው። ካለበለዚያ ለምሳሌ አንዳንድ ሰው አሁን በጣም ድርቅ የሚል አይነት ሰው አለ። እንግዲህ እንግዲህ እንደዚህ ያው ማለት ድርቅ የሚል ሰው ስል ምን ማለት ነው? ጥፋተኛ ሆኖ ጥፋቱን የማያምን ሰው አለ። በቃ ትክክል ነኝ ብሎ የሚያስብ ሰው አለ። እንዲህ ያለ ሰው ደግሞ ያው ስራ ቦታ ላይም እንግዲህ የተለያየ ነገርን የሚፈጥረው የተለያየ ብልሹ አሰራርንም የሚፈጥር እንዲህ ያለ ሰው ነው። ምክንያቱም የሰው ሀሳብ የማይሰማ ወይንም ነገሩን የማይገመግም ሰው አለ በቃ። በደፈነው የሚያስኬድ ማለት ነው። ስለዚህ ያው እንዲህ ያለ ሰው እንግዲህ ትክክለኛው ነገር ይነገረዋል። ጥፋተኛ እንደሆነ ይነገረዋል። እና ያን ጥፋቱን እንዲያምን ይቅርታ እንዲጠይቅ ይነገረዋል። ካለበለዚያ ግን ሌላ ከዚህ ተላልፎ ሌላ ወደ ሌላ ነገር ውስጥ የሚገባ ከሆነ ያው መስሪያ ቤት የራሱ የሆነ አንድ ድርጅት አንድ ይሄ የሰራተኛ ህግና ደንብ ውል ይኖራል። በዛ ህግና ደንብ መሰረት እንግዲህ ይቀጣል ማለት ነው። እንግዲህ ይኸው አንዳንድ ሰው ማለት ተነግሮ ተመክሮ ምናምን ያንን ነገር የማይሰማ አይነት ሰው ከሆነ ወደ ቀጣይ እርምጃ ወደ መውሰድ ይኬዳል ማለት ነው። ምክንያቱም ያው አንዳንዴ እርምጃ መውሰድ በራሱ ያው ሰዎችን ሊያስተምር ይችላል። አንደኛ ነገር ራሱ ባለቤቱን ሊያስተምረው ይችላል እርምጃ ሲወሰድበት። ሁለተኛው ነገር ደግሞ ሌሎች ሰዎች እሱን አይተው ይማራሉ ማለት ነው። እና በዚህ መሰረት ያው የተለያዩ ግጭቶች የሚነሱ ግጭቶችን ለመፍታት እሞክራለሁ ማለት ነው። ለምሳሌ ከእኔ ጋር አንድ ሰው ቢጋጭ ያው በመጀመሪያ እንደዛ ግጭት እንዲፈጠር መንገድ አልከፍትም። እኔ ይሄ የግል ባህሪዬ ነው። ያው ግጭት እንዲፈጠርም መንገዶችን አልከፍትም። ግጭት የሚያስነሱ ነገሮችን እየዘጋው እሄዳለሁ ማለት ነው። እነዛን መንገዶች እየዘጋው ነው የሚሄደው ማለት ነው። ግን እንደው ገፍቶ ግጭት ቢፈጠር ያው በመጀመሪያ ነገር ጥፋተኛ ማን ሆነን ለመመርመር እሞክራለሁ ገለልተኛ አካል ሆኜ። ከዛም በኋላ ግን ለምሳሌ የኔ ጥፋተኛ ከሆንኩኝ ይቅርታ እጠይቅና ነገሩን እዛ ላይ አበርዳለሁ ማለት ነው። እና ይቅርታ መጠየቅ በጣም ጥሩ የሆነ ነገር ነው ብዬ አምናለሁ።

እሺ ምን ይላል ጥያቄው ጊዜህን በደንብ ታስተዳድራለህ ወይ ነው የሚለው? አዎ ነው ምላሼ። እንግዲህ ያው ጊዜን እንዴት አስተዳድራለሁ የሚለውን ነገርን ስመጣ ወደሚለው ሀሳብ ስመጣ ምንድነው ጊዜን በአግባቡ ነው የማስተዳድረው? ያ ማለቴ ምን ማለት ነው ያው በአልባሌ ወይንም ደግሞ በአላስፈላጊ ነገሮች ላይ አልሆንም ወይንም ረጅም ሰዓት አላጠፋም ማለት ነው። ሌላው ነገር እንግዲህ ያው ከማይመቸኝ ሰው ወይንም ደግሞ ለኔ ኔጌቲቭ ኢነርጂ ከሚሰማኝ ሰው ጋር አብሬ አልሆንም ያ ነገር በጣም ስሜቴን ያወርደዋል ወይንም ደግሞ ይሄ ተነሳሽነቴን ይቀንሰዋል ማለት ነው። ስለዚህ እንደዛ ያለ ስሜት ከሚሰጠኝ አይነት ሰው ጋር ከመዋል ራሴን ገድባለሁ ማለት ነው። ሌላው ከዛ በተጨማሪ ምንድነው የማደርገው? እንግዲህ ምን ማድረግ እንዳለብኝ ማታ ነው የምጽፈው ማለት ነው። ስለዚህ በማግስቱ የምሰራውን ነገር ለምሳሌ ጠዋት ላይ ተነስቼ ከቁርስ ከበላሁ በኋላ ምን አደርጋለሁ የሚለውን ነገር በዝርዝር ለመጻፍ እሞክራለሁ። ያንን ዝርዝር እጽፋለሁኝ ከዛም በኋላ በምን በምን ሰዓት መስራት እንዳለብኝ ያ ደግሞ ምን ማለት ስንት ሰዓት እንደሚፈጅ ያለውን የሰዓት ገደብ አስቀምጣለሁ ማለት ነው። እንግዲህ ያው ስለዚህ ማታ ያንን ነገር አድርጌ እተኛለሁኝ። ከዛም በኋላ ያው ጠዋት ላይ ወይንም ደግሞ በማግስቱ ስንነሳ ያው ጠዋት ልማዶች ይኖሩኛል የጠዋት ልማዶች እነኛን የጠዋት ልማዶች እተገብራለሁ ከዛም በኋላ ወደ ስራ ከገባሁ በኋላ በዛ ባስቀመጥኩት እቅድ መሰረት ነገሮችን ለመስራት እሞክራለሁ ወይንም ለማስኬድ እሞክራለሁ። እና ይህ ነገር እንግዲህ ያው ቀድሞ እቅድን መጻፍ ወይንም ደግሞ ዘርዝሮ ማስቀመጥ በጣም ጠቀሜታ አለው። ምክኒያቱም ብዙ ጠቀሜታ ነው ያለው። አንደኛ ነገር ያው ጠዋት ልክ ስራ ስንጀምር ምን መስራት መጀመሪያ እንዳለብን እናውቃለን ማለት ነው ስለዚህ ግራ በመጋባት የትኛውን ልስራ በሚል ስሜት ውስጥ ጊዜ አናባክንም ማለት ነው። ከዛን የትኛው ነው መቅደም ያለበት የሚለውን ነገር መጀመሪያውኑ አስበንበት ስላደርን ልክ ጠዋት ላይ ምንም ያለምንም ግራ መጋባት እና ያለምንም መደናገር ስራዬን እጀምራለሁ ማለት ነው። ሌላው ነገር ደግሞ የሰዓት ገደብ ማስቀመጥ በጣም ጠቀሜታ አለው ለምንሰራው ስራ ይሄን ሀሳብ ሊወስድብኝ ይችላል የሚለውን ምክንያቱም በዛ ሰዓት ክልል ውስጥ እንድንጨርስ ይረዳናል። ሌላው ያው ካልጨረስንም ደግሞ አንዳንድ ጊዜ ወይ እንድንፈጥን ወይንም ደግሞ ተጨማሪ ሰው እርዳታ እንድንጠይቅ ይረዳናል ማለት ነው ይጋብዛል ለዛ ይጋብዘናል ማለት ነው። ስለዚህ በዛ መልኩ ማስቀመጡ በጣም ጥቅም አለው። ሌላው ያው በቀን ውስጥ ምን መስራት እንዳለብን እኛ የምናቅ ከሆነ በጣም አሪፍ የሆነ አፈጻጸም ወይንም ደግሞ አሪፍ የሆነ የስራ ሂደት ይኖራልናል ብዬ እገምታለሁ እኔም ያው እንደዛ ሳደርግ ስኬታማ የሆነ ቀን ነው። የማሳልፈው በስራዬ ስኬታማ ነው የምሆነው ማለት ነው። ምንም እንኳን እዛ ጋር ያቀድኩት ወይንም ደግሞ ባስቀመጥኩት የሰዓት ክልል ውስጥ የሰዓት ውስን ውስጥ ባልጨርስም እንኳን በጣም ብዙ የሚባሉ ስራዎችን አጠናቅቃለሁ አንዳንዴ መቶ በመቶ ስራዎች ላይጠናቀቁ ይችላሉ። ግን ለምሳሌ መቶ በመቶ እናጠናቅቃለን ብለን ያሰብነውን ስራ ቢያንስ ከሰማንያ አምስት ከመቶ ሰማንያ አምስት እጅ በላይ እንሰራለን ከዛ በላይ ይጠናቀቃል ማለት ነው። ያ ማለት ደግሞ ያው ሙሉ በሙሉ ወደ መጠናቀቁ ደረጃ ላይ የደረሰ ስራ ነው ማለት ነው የሚቀረን ስለዚህ ያ በጣም አሪፍ የሆነ ስኬት ወይንም ደግሞ አሪፍ የሆነ ነገር ነው ማለት ነው። እና ያው እኔ በዚህ አይነት መንገድ ሰአቴን ከፋፍዬ እጠቀማለሁኝ። እንግዲህ ሌሎችም ምንድነው የምመክረው ሌሎችም ሰዎች ሰአታቸውን ጊዜያቸውን በትክክል ለመጠቀም እና በትክክል ውጤታማ ለመሆን ሌላው ደግሞ ቀናቸው ብሩህ እንዲሆን ይሄ የነገ እቅዳቸውን ጽፈው ቢያድሩ በጣም የተሻለና ውጤታማ ይሆናሉ ማለት ነው። እና ውጤታማ ቀንን ያሳልፋሉ ብዬ ገምታለሁ እና እንደዛ አደርጋለሁ ለሌሎችም ያንን እንዲያደርጉ ነው የምመክረው።

እሺ ስንት ቋንቋ ትችላለህ ይላል ጥያቄው እንግዲህ በዋናነት በደንብ የምናገረው ወይንም አፌን የፈታሁበት ቋንቋ? አማርኛ ነው ከዛ በተጨማሪ እንግዲህ የተለያዩ ቋንቋዎችን እሰማለሁኝ በመስማት ደረጃ ማለት ነው። ለምሳሌ ኦሮምኛን እሰማለሁ በመስማት ደረጃ ሌላው ደግሞ ትግርኛንም እሰማለሁ ማለት ነው። ይህ በመስማት ደረጃ ነው። ግን ሌላው ምንድነው? እንግሊዘኛን እችላለሁኝ። ያው በጣም እንደዚህ ፈጣን ባልባልም እንደ አማርኛው ፈጣን ባልባልም ግን እንግሊዘኛ ማንበብም መጻፍም እና ያው መስማትም መናገርም እችላለሁ ማለት ነው። እና ያው ሁለተኛ ቋንቋ እንግሊዘኛ ብለን መያዝ እንችላለን። ስለዚህ ሁለት ቋንቋ ነው የምችለው ማለት ነው። እና ያው አማርኛ ላይ ስንመጣ እንግዲህ አማርኛ በጣም ያው አማርኛ ምንም ነገር አያቅተኝም። አንድ ሰው ለነገሩ አፍ መፍቻ ቋንቋው ከሆነ። ብዙም ያው ማለት በትክክል መግባባት ይችላል በትክክል ሀሳቡን መግለጽ ይችላል ማለት ነው። በዛ ቋንቋ እና ያው እንደዛ ነው ያለው ስሜት ማለት ነው። እና ያው አማርኛ ቋንቋ በመሰረቱ በጣም ነው ደስ የሚለኝ በትምህርትም ደረጃ በጣም የምወደው ቋንቋ ነው ወይንም ደግሞ በጣም የምወደው የትምህርት ክፍል ነው ማለት ነው። እንግዲህ ቋንቋዎቻቸው በጣም ብዙ ለምሳሌ ቋንቋዎች ላይ ስንናገርና ቋንቋን ስናጠና በጣም የተለያየ ነገር ነው። ስለዚህ ያው ቋንቋ ጥናት ሲባል በተለየ መንገድ ነው ያንን ነገር የምናየው ማለት ነው። ነገሮችን በተለየ መንገድ ነው የምናየው። መግባባት ብቻ ሰው ሳይሆን ሰዎች በዚህ ቋንቋ እንዴት ይግባባሉ? ሰዎች በዚህ ቋንቋ? ምን ሲሉ ነው ሀሳባቸውን የሚገልጹት። ይህ ነገር ከጥናት አንፃር ምን ይባላል? ከሳይንስ አንፃር ምን ይባላል? የሚለውን ነገር እንግዲህ በደንብ የሚተነትንና የሚያስረዳ ትምህርት ነው ማለት ነው። ይሄ እና ያው እዚህ ማለት እኔ እንደውም ስለ ቋንቋ ጥናት ባደርግ ደስ ይለኛል። ወደፊት ራሱ ያው ቋንቋ የአንድ ሰው ማንነት ነው። ቋንቋ መግባቢያ ነው። ስለዚህ ልክ እንደ መግባቢያ መሳሪያ ነው ማለት ነው። ቋንቋ ሌላው ነገር ቋንቋ ባህል ነው። ቋንቋ አኗኗር ነው አኗኗራችን በውስጡ ይታይበታል ማለት ነው። በቋንቋችን አኗኗራችንን መገመት ይቻላል። ስለ በምንናገረው ነገር በምንናገረው ዘይቤ መገመት ይቻላል ማለት ነው። አኗኗር ከዛ በተጨማሪ እንግዲህ ባህልም ነው እሴት ነው ቅርጽ ነው ማለት ነው። ለአንድ ማህበረሰብ ወይንም ደግሞ ለተናጋሪው አካል ያው እንደሚታወቀው እንግዲህ አማርኛ ቋንቋ በጣም በሰፊው ኢትዮጵያ ውስጥ ይነገራል። እና በጣም ብዙ ሰው ነው አማርኛ ቋንቋ የሚችለው። ያው አንዳንዴ ሁለተኛ ቋንቋም ሊሆን ይችላል የአማርኛ ቋንቋ እና ያው ሰዎች ቶሎ ይለምዱታል ለምን እንደሆነ አላውቅም። ያው በጣም ብዛት ተናጋሪ ስላለው ይመስለኛል። ያው ከዚህ ጋር ተያይዞ እንግዲህ ኦሮምኛም ቋንቋ እንደዛው በጣም ብዙ ተናጋሪ አለው ሰፊ የሆነ የቆዳ ስፋት ነው የሚወስደው። የተናጋሪው ህዝብም እና ኦሮምኛንም ሰዎች ብዙ ጊዜ እንደ ሁለተኛ ቋንቋቸው ይናገሩታል። ለምሳሌ አሁን የኔ እናት አፏን የፈታችው በኦሮምኛ ነው ግን ያው አማርኛ ነው አሁን በደንብ የምታወራው አሁን አማርኛ ነው። ሁለቱንም ቋንቋ ትችላለች ማለት ነው ያው የምትችለው ሁለት ቋንቋ ትችላለች ማለት ነው እሷ አማርኛና ኦሮምኛን ትችላለች ማለት ነው። ስለዚህ ያው ብዙ ሰዎች እንደዚህ ሁለት ቋንቋን የሚችሉ ወይንም ደግሞ ካደጉ በኋላ ቋንቋዎችን ይለምዳሉ ማለት ነው። አፋቸውን በሌላ ቋንቋ ይፈቱና ግን ካደጉ በኋላ ከማህበረሰቡ ጋር ሲቀላቀሉ ደግሞ እዛ ማህበረሰብ ውስጥ በይበልጥ ምን ይወራል? የሚወራውን ቋንቋ ይይዛሉ ከዛን ያንን ቋንቋ ደጋግመው ሲሰሙት ያዳብራሉ ማለት ነው። ከዛን በስተመጨረሻ ራሳቸው ይናገራሉ። ከዛን በተለያየ በንግግር ያዳብሩታል ማለት ነው። ያው መጨረሻ ላይ ያው ትክክለኛ የቋንቋ ተናጋሪ ይሆናሉ ማለት ነው። እና ያው ስለ ቋንቋ ስናስብ እንግዲህ በጣም ያው ቆንጆ የሆነ የመግባቢያ መንገድ ነው። እና አሪፍ ነው ብዬ አስባለሁ። ያው እኔ እንግዲህ አማርኛን እና እንግሊዘኛን እናገራለሁ።

እሺ ሙዚየም መሄድ ትወዳለህ ይላል? ጥያቄው አዎ ሙዚየም መሄድ እወዳለሁኝ። እና የተለያዩ ቅርሶችን መጎብኘት በጣም ነው የሚያስደስተኝ ማየት ያስደስተኛል። እና የተለያዩ ሙዚየሞችን ጎብኝቻለሁ። አዲስ አበባ ውስጥ እንግዲህ ብዙ ሙዚየሞች አሉ። ከ እንግዲህ እነዛን ሙዚየሞች ጎብኝቻለሁ። በብዛት የሚገኙት ምንድነው? የድሮ መንግስታት ወይንም ደግሞ የድሮ ሀገር ገዢ የሆኑ ንጉሶች የሚጠቀሙባቸው የተለያዩ ካባዎች የክብር ልብሶች ወንበሮች ከዛ የጦር መሳሪያዎች ጋሻ እና በጣም ብዙ ነገሮች አሉ። እነዛ ነገሮች እንግዲህ ሁሉም በሚያምር መልኩ ተስተካክለው ለሰዎች በሚታይ መልኩ በየቅርጻቸውና በየፈርጃቸው የተቀመጡበት ሁኔታ አለ። እንግዲህ ይህ ነገር በጣም የሚያስደስት ነገር ነው። እና ሲታይ አንዳንድ ጊዜ ያው ወደኋላ መለስ ብለን ራሳችንን እንድናይ ይረዳናል። አንደኛ ነገር ደግሞ ያው ታሪካችን ይህ ነገር ያው ታሪካችን ነው የሆነ ወቅት ላይ ተደርጎ ያለፈ ነገር ነው ማለት ነው። ስለዚህ እንደ የታሪካችን አንዱ አካል ነው ማለት ነው። ሌላው እንግዲህ ያው በፊት ላይ የነበረውን ስልጣኔ በዛ ውስጥ እናይበታለን ማለት ነው። ምን ያህል እርቀት እንደተጓዙ ጥንት የነበሩ አባቶቻችን ነገሮችን በምን ነበር የሚያከናውኑት እንዴት ነበር የሚሄዱት? የሚለውን ነገር በእነዚህ በሚጠቀሙት በተለያዩ ሙዚየም ውስጥ በሚገኙ እቃዎች ወይንም ቅርሶች አይተን መረዳት እንችላለን ማለት ነው። እና ያንን ነገር ነገር ያንን እነዛን ሙዚየም ውስጥ ያሉትን እቃዎች ሳይ ምንድነው ሁሌም የሚሰማኝ ነገር እኛ ከዚህ በላይ ማለት በፊት አባቶቻችን ይህን ነገር ካደረጉ እኛ ታዲያ ከእነሱ በላይ ለምን መስራት አቃተን? ያው አንዳንዴ ሲታይ ትንሽ ወደኋላ የቀረን ይመስለኛል ይህ የራሴ ሀሳብ ነው። ምክንያቱም ከእነሱ ያሻሻል ነው ነገር የለም። እንደውም የቀነስንበት ሁኔታ አለ። እና ያ ነገር ለምን ሆነ የሚለውን ነገር ይህ ትውልድ በደንብ ሊያስብበት የሚገባው ነገር ይመስለኛል። እና እነዚህ ሙዚየሞችን መጎብኘት ያንን ነገር እንድናቅና ምን ደረጃ ላይ አሁን እንዳለን በፊት ምን ደረጃ ላይ እንደነበርን በደንብ እንድናገናዝብና እሱን ትንሽ ሚዛን ላይ የምናወጣው ነገር ነው። ምክንያቱም ያው ጥንት አባቶቻችን ምንም ቴክኖሎጂ ባልነበረበት ሰዓት እና እንደኛ እንደዚህ አለም አንድ ባልሆነችበት ሰዓት መረጃዎችን በሰው ተላልከው በሚነገርበት ሰዓት በዛ ሰዓት የዛን ያህል ስልጣኔ ወይንም ደግሞ የዛን ያህል ነገር ከሰሩ አሁን ላይ ደግሞ እንደዚህ አለም አንድ መንደር በሆነችበት ሰዓት ብዙ ቴክኖሎጂዎች በየቀኑ በየጊዜው በሚተዋወቁበት ሰዓት ብዙ ነገሮች በቴክኖሎጂ የሚታገዙ ናቸው። የምንፈልጋቸውን ነገር ያው እጃችን ላይ ባለው ስልክ ማወቅ እንችላለን። መማር መረዳት እንችላለን። እና እነዛን ነገሮች ተጠቅመን ለምን አዲስ ነገር ወይንም ደግሞ የራሳችንን ታሪክ መጻፍ እንዳለብን ነው። ምረዳው ስለዚህ ራሳችንን አሸንፈን በ ይሄ በ ራሳችንን በገቢ ደረጃ ከፍ አድርገን ሀገራችንን በጣም መለወጥ ያለብን ይመስለኛል ማለት ነው። እንግዲህ ወጣቱ ይህን ነገር ቢያይ እና ይህን ነገር ያው ተግባራዊ ቢያደርገው ብዬ አምናሎህ ይሄ የግል እምነቴ ነው። ምክንያቱም ያው እንችላለን ምንም ነገር የማንችለው ነገር የለም ብዬ አምናሎህ። እዛ ዘመን ላይ የነበሩ ሰዎች ወይንም ደግሞ የነበሩ ትውልዶች ብዙ ነገር ሰርተው አልፈዋል አሁን ድረስ የሚጎበኙ አሁን ድረስ የሚታዩ ነገሮችን ሰርተውልን ነው ያለፉት። ስለዚህ እኛ ደግሞ ለቀጣዩ ትውልድ ለሚመጣው ትውልድ የሚታይ የሚጎበኝ የዚህን ጊዜ ኩነት የሚገልጽ ነገር የሚያስታውስ ነገር ሰርተን ማለፍ እንዳለብን የራሳችንን ግዴታ መወጣት እንዳለብን ነው የሚሰማኝ ማለት ነው። እንግዲህ ሙዚየሞችን እና የተለያዩ ታሪካዊ ቦታዎችን ስጎበኝ ይህ ነገር ነው የሚሰማኝ ምክንያቱም የእነሱን ማድነቅ በጣም ጥሩ ነገር ነው። ያው ማድነቅ እንዳለ ሆኖ ማድነቃችን ግን መነሻ ሊሆንን ነው የሚገባን ማለት ነው። ያንን ብቻ እያሰብን መኩራት ሳይሆን እንደመን

እሺ ምን ይላል ቀጣዩ ከፀሀይ እንዴት ትጠበቃለህ ይላል? እንግዲህ ከፀሀይ በተለያየ መንገድ ራሴን እጠብቃለሁ ወይንም እጠበቃለሁ ፀሀይ እንዳይመታኝ። ያው በእኛ አካባቢ ላይ የዛን ያህል በጣም ከፍተኛ የሆነ ሙቀት ያለበት ቦታ አይደለም ግን ያው ፀሀይ አለች። ስለዚህ የፀሀይ ያው ብዙ ጊዜ ከአምስት ሰዓት እስከ ዘጠኝ ሰዓት ባለው ሰዓት ውስጥ በጣም ከፍተኛ የሆነ የፀሀይ ጨረር የሚ የሚውልበት ሰዓት ነው ማለት ነው። አንደኛ ነገር ከሰአት ከፀሀይ የምትጠበቅበት አንዱ ትልቁ ነገር ምንድነው? በዚህ የሰዓት ክልል ውስጥ አልወጣም ማለት ነው ወደ ውጪ ላለመውጣት እሞክራለሁኝ። ሌላው ደግሞ ያው እንግዲህ የስራ አስገዳጅ ነገሮች ወይንም ደግሞ ግዴታ መውጣት ካለብኝ ጥላ እይዛለሁኝ። ጥላ እንግዲህ የተለያየ አገልግሎት አለው አንደኛ ያው ከፀሀይ ይከልለናል ማለት ነው። ያው ጥላ ማለት ከሻማ የሚዘጋጅና በሽቦ ላይ የሚወጠር ጨርቅ ነው። እንግዲህ ይህ ጨርቅ ራሱ መክፈትና መዝጋት ማጣጠፍ የምንችለው ነገር ነው። ስንፈልግ እንከፍተዋለን። ያው ምንድነው? የዚህ የጥላ አሰራር እንግዲህ አሰራሩ ከሽቦው እና የተለያዩ ስፕሪንጎችን አንድ ላይ በማድረግ እነዛን ስፕሪንጎች እንዲተጣጠፉና እንዲዘረጉ በማድረግ ነው ማለት ነው የሚሰራው። ስለዚህ ያው ጥላ ከፀሀይ በደንብ ይከላክልልናል። በተለይ ያው በእግራችን ረጅም መንገድ የምንሄድ ከሆነና ብዙ ጊዜ ፀሀይ ውስጥ የምንሄድ ከሆነ ጥላ ማድረግ ወይንም ደግሞ ጥላ መያዝ በጣም ተገቢ የሆነ ነገር ነው። እና ያው ለፀሀይ በጣም ለመከላከል በጣም ጥሩ የሆነ መፍትሄ ነው። ጥላ በተለይ ያው ይሄን ጥላ የሚጠቀሙት ብዙ ጊዜ ሴቶች ናቸው። ወንዶችም ጥላ ቢይዙ ብዬ እመክራለሁኝ። ምክንያቱም ያው የፀሀይ ብርሃን እንግዲህ ለፊታችን ጥሩ አይደለም። ስለዚህ ጥላ ቢይዙ ከዛ የፀሀይ ብርሃን ራሳቸውን ያድናሉ ማለት ነው። ያው ሴቶች በቦርሳችን ውስጥም ከተን እንሄዳለን ጥላን እንግዲህ ያው ቦርሳ ውስጥም በቀላሉ የሚገቡ ትንንሽ ጥላዎች ስላሉ በዛ መልኩ ከተንም እንሄዳለን። ሌላው ደግሞ ያው ያው ብዙ አይነት የጥላ አይነቶች አሉ እንግዲህ በጣም ትልልቅ ጥላዎችም አሉ። እነዛን ጥላዎች ብዙ ጊዜ አልጠቀማቸውም ምክንያቱም ያንን ነገር ለመጠቀም ለመያዝ አመቺ አይደለም ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስ አይመችም። ቦርሳውስ በቀላሉ የሚገባ ስላልሆነ እንግዲህ አመቺ ስላልሆነ አልይዘውም። አነስ አነስ ያሉ ጥላዎችን እና ቦርሳ ውስጥ በቀላሉ መክተት የምችላቸውን ጥላዎች ነው የምትጠቀመው። ሌላው ከዛ በተጨማሪ እንግዲህ ከፀሀይ ራሴን የምከላከልበት መንገድ እንግዲህ የተለያዩ ሰን ስክሪን በመባል የሚታወቁ የፊት ቅባቶች አሉ እነዚህ የፊት ቅባቶች እንግዲህ የፀሀይ ጨረር ወደ ቆዳችን ዘልቆ እንዳይገባ ይከለክላሉ ማለት ነው። እና እነሱን በመቀባትም ራሴን ከፀሀይ እከላከላለሁ። ያው የራሱ የሆነ ህግና ደንብ አለው የምንቀባበት። ለምሳሌ ወደ ውጪ ከመውጣታችን በፊት አስር ደቂቃ ቀደም ብለን እንቀበዋለን። ከተቀባነው በኋላ የተወሰነ ያው ለአስር ደቂቃ ያህል እንቆያለን ቤት ውስጥ ከዛም በኋላ ያው ወደ ውጪ መውጣት እንችላለን ማለት ነው። ስለዚህ ስለዚህ ይህንን ያው ከፀሀይ ይህ ቅባታማ ስለሆነ የፀሀይ ብርሃን ወደ ውስጥ እንዳይገባ ወይንም ቆዳችንን ዘልቆ እንዳይገባ ያደርግልናል ማለት ነው። ይሄ ሰን ስክሪን ብለን የምንጠቀመው የፊት ቅባት ማለት ነው። ከዛ በተጨማሪ እንግዲህ ያው በተቻለኝ መጠን በጣም ፀሀያማ ከሆነ እና ውጪ ላይ ከሆንኩኝ ጥላ ወዳለበት አካባቢ ላይ ወይንም ደግሞ ጥግ ላይ ጥላ ጥላውን ለመሄድ እሞክራለሁ። ያው መንገድ ላይ እንግዲህ የተለያዩ ጥላዎች አሉ ለምሳሌ የዛፍ ጥላ ይሆናል። ግንብ ጥላ ጥልቶ ሊሆን ይችላል ብቻ እንደዛ ወደ ጥላ ጠጋ ብዬ ለመሄድ እሞክራለሁ መንገዴን። ከዛ ባለፈ ደግሞ እንግዲህ በጣም ረጅም መንገድ ሲሆን ደግሞ የተለያየ የታክሲ አገልግሎትን እጠቀማለሁ ባጃጅም ሊሆን ይችላል ብቻ እንደዚህ እጠቀማለሁ ይሄ ማለት ነው። ያ ነገር እንግዲህ ያው ከፀሀይ ይከላከልልኛል የራሱ የሆነ ሙቀትም ቢኖረው ግን ቀጥታ የፀሀይ ብርሃን አያገኘኝም። በዛ አይነት መንገድ እንግዲህ ራሴን ከፀሀይ እከላከላለሁ ወይንም ደግሞ እጠብቃለሁ ማለት ነው

እሺ ምን ይላል ጥያቄውን ስንመለከት እንግዲህ ቀትር ምን ቴመገባለህ? ይላል ቀትር ላይ የምመገበው ነገር ምንድነው እሱ ያው ምሳ ሰዓት ነው ቀትር የሚባለው ይሄ ቀትር የሚባለው እንግዲህ ከስድስት እስከ ሰባት ያለው ሰዓት ነው ይህ ሰዓት ላይ እንግዲህ ምሳ የምመገብበት ወይንም ደግሞ ምሳ የምበላበት ሰዓት ነው እንግዲህ እንደሚታወቀው የኢትዮጵያ ውስጥ የተለያየ ምሳ እንበላለን ዋናው ባህላዊ ምግባችን እንግዲህ እንጀራ በወጥ ነው ስለዚህ እንጀራ በወጥ እመገባለሁ ማለት ነው ይህ እንጀራ በውጥ እንግዲህ እኔ ወጡ ያው የተለያየ ሊሆን ይችላል ከተለያየ ነገር የሚሰራ ለምሳሌ ወጡ የምስር ወጥ ክክ ምስር ሊሆን ይችላል ወይንም ደግሞ አተር ክክም ሊሆን ይችላል አንዳንድ ጊዜ ሲገኝ ደግሞ ስጋ ወጥ ቀይ ወጥ ሊሆን ይችላል ወይንም ከዛ በተጨማሪ ስጋ ያለለት እንግዲህ ጥብስን እመገባለው ማለት ነው በበል ደስ ይለኛል ያው ምሳ ሰዓት ስለሆነ። ብዙ ችግር አይፈጥርም ማለት ነው እነዚህን ነገሮችን እመገባለሁ ከዛ በተጨማሪ ያው ምግብ ከተመገብኩ በኋላ እንግዲህ ቡና የመጠጣት ልምድ አለኝ ምሳ ሰዓት ላይ። በተደጋ ወይ ዘውትር በቃ ምሳ ሰዓት ላይ ማለት ይቻላል ቡና እጠጣለሁኝ እንግዲህ ይሄን ቡና ከሁለት እስከ ሶስት ስኒ ልጠጣ እችላለሁ ማለት ነው። በዛ መሰረት ያው የምሳ ሰአቴን አሳልፋለሁ ሰዎች ብዙ ጊዜ እንግዲህ ቀትር ላይ ትንሽ በዛ ያለ ምግብ የመብላት ነገር አለ ይህ የምሳ ሰዓት ስለሆነ እንግዲህ የተለያዩ ምግቦችን ይበላሉ። ለምሳሌ በምግብ ቤት አካባቢ የተለያየ የምግብ አይነት ይዘጋጃል እንደየ ሁኔታው ነው አንዳንድ ጊዜ በየአይነት ተብሎ የሚዘጋጅ የምግብ አይነት አለ ይህ የምግብ አይነት እንግዲህ ብዙ ነገሮች በውስጡ ወይንም ደግሞ የተለያዩ ወጦች አሉበት ማለት ነው ይሄ በየአይነት የምንለው ምግብ ለምሳሌ ጎመን ሊሆን ይችላል ጎመን ስል ጎመን ወጥ ማለት ነው ሌላው ደግሞ ምስር ይኖረዋል ሽሮ ይኖረዋል አልጫ ክክ ወጥ ይኖረዋል ያው በአልጫ መልክ ተሰርቶ ማለት ነው። ድንች ጥቅል ጎመን የመሳሰሉ ነገሮች እንግዲህ በአንድ እንጀራ ተደርጎ ትሪ ላይ እነዚህ ነገሮች ተደርገው የሚቀርብበት ሁኔታ ወይንም ደግሞ የምሳ ምግብ ተብሎ ይቆጠራል ማለት ነው እንግዲህ ከእነዚህ ምግቦች ጋር ደግሞ ያው ቃሪያ አንድ ላይ ማቅረብ የተለመደ ነገር ነው ማለት ነው። ስለዚህ እንደዚህ ያለም አመጋገብ አለ። ሌላው ደግሞ ቀይ ወጥ ቀይ ወጥ ብለን የምንጠራው ስጋ ወጥ ማለት ነው ስጋ ወጥም የመብላት ነገር አለ። እና አዘውትሮ የመመገብ አለ ብዙ ሰዎች ይሄን ነገር ይመገባሉ እና ሰዎችም ደግሞ ያው ስጋ ይወዳሉ። እርግጥ ስጋ የሚጠላ ሰው የለም ግን ያው ስጋን በመጠኑ ብንመገበው የተሻለ ነው፤ ምክንያቱም ትንሽ አንደኛ የስብ መጠን ወይንም ደግሞ የቅባት መጠኑትን ከፍተኛ ነው ያ ነገር ደግሞ ለተለያዩ በሽታዎች ሊያጋልጠን ይችላል ማለት ነው፤ ከዛ አንፃር እንግዲህ ጥንቃቄ ወስደን ስጋን ብንመገብ የተሻለ ነው ብዬ እመክራለሁኝ። ሌላው ነገር ስናይ እንግዲህ ያው ምሳ ሰሀዓት ላይ የሚያስደስታኝ ወይንም ደግሞ መመገብ የምወደው ነገር ሰላጣ ነው እንግዲህ ይህን ሰላጣ በተለያየ ነገር ተደርጎ አንድ ላይ ይበላል። አንደኛው የምንበላበት ሰላጣ ከቲማቲም ጋር አንድ ላይ ይህ ተከትፎ እና የተለያዩ ቅመማ ቅመሞች ገብተውበት ከምግብ ጎን በማድረግ ይበላል ማለት ነው ይሄ በጣም አሪፍ የሆነ የምግብ ስርዓት ነው ብዬ እገምታለሁ እኔ በጣም ይመቸኛል ያው ሰላጣን ከቲማቲም ጋር መመገብ በጣም ጥሩ የሆነ የምግብ አመጋገብ ሂደት ነው። ከዛ በተጨማሪ አቡካዶም ምሳ ሰዓት ላይ ይበላል ያው ብዙ ሚዘወተር ነገር ባይሆንም ግን አቡካዶ ተቆርጦ ይሄ ከተፍ ከተፍ አድርገን ከዳር በማድረግ በጣም ጣፋጭ የሆነ ምግብ ነው። እንደገና ደግሞ ከቲማቲም እና ከሰለጣ ጋር በመቀየጥም በዛ መልኩም መመገብ እንችላለን ማለት ነው። ስለዚህ ያው ብዙ አይነት ምግቦች አሉ። ግን እነዚህ አሁን መጨረሻ ላይ የጠቀስኳቸው ምግቦች በጣም ለአመጋገብ አመቺ የሆኑ ነገሮች ናቸው ማለት ነው።

ታሪክ መናገር ትወዳለህ ይላል እኔ ታሪክ ብዙም ማውራት ደስ አይለኝም ምክንያቱም ታሪክ የዛን ያህል አስፈላጊ ነው ብዬ አላምንም። ታሪኮች እንግዲህ ያው ፖዘቲቭ የሆነ አስተያየት ካላቸው ወይንም ደግሞ አስተማሪ የሆነ ነገር ከሆነ ልናገር ወይንም ደግሞ ላወራ እችላለሁ ከዛ በተጨማሪ ግን ያው ስራዬ ብዬ ታሪክን አባርሬ የምናገር አይነት ሰው አይደለሁኝም። ምክንያቱም ታሪክ የራሱ የሆነ አንድ አካል የሰራው አካል ነው። ከዛ በኋላ ያለው ነገር እንግዲህ ያው የራሳቸውን የሆነ ታሪክ ሰርተው ማለፍ አለባቸው ወይንም ደግሞ የራሳቸውን ኑሮ ኑሮ ማለፍ አለባቸው ብዬ እገምታለሁ። ያው አንዳንድ ጊዜ በሀገራችን ውስጥ የተለያዩ አመለካከቶች አሉ። እነዚህ አመለካከቶች ምንድነው? እሱ በፊት ቀደምት አባቶቻችን ወይንም አያቶቻችን የሰሩት ታሪክ ይኖራል እንግዲህ ያን የሰሩትን ታሪክ በማውራት እና ሁሌ የነሱን ጀግንነት በማንሳት ልክ አሁን ላይ የሰራነው አይነት አድርገን ስሜት እንዲሰማን ያደርጋሉ ማለት ነው። ያ ነገር ግን ያው አሁን ላይ ሰራን ማለት አይደለም። የነሱን ታሪክ አይተን ይበልጥ እንድንነሳሳና የበለጠ ያው በዘመናችን ዘመኑን የሚመጥን ነገር እንድንሰራ እንዲያበረታታን ነው እንጂ ከዛ በዘለለ ያንን ነገር እያወራን ሊያሳንፈን አይገባም ብዬ ነው የማምነው። እና ለዛም ነው ያው ሰዎች ታሪክ ላይ ያላቸው አመለካከት ወይንም ደግሞ አቋም በጣም የተለያየና የተደባለቀ አይነት ነገር ነው። ምክንያቱም ይህን ታሪክ እንግዲህ ዝም ብሎ ያን ነገር እያወሩ ወይንም ደግሞ ሁሌም ስለዛ ነገር እያሰቡ መኖር ማለት ያው አሁን ላይ መጥቶ ምንም ነገር የሚሰራልን ነገር የለም ወይንም ደግሞ ለቀሪው ትውልድ የምናተርፍ ነገር ምንም አይኖርም ማለት ነው። እንደዛ ከሆነ ስለዚህ እኛም ያው በጊዜያችን የራሳችንን የሆነ አሻራ ማሳረፍ አለብን። ወይንም ደግሞ የራሳችንን ለትውልድ የሚተላለፍ ነገርን ሰርተን ነው ማለፍ ያለብን ብዬ አምናለሁ። ስለዚህ ታሪክ እንደ መነሳሻና እንደ አስተማሪነት ሊሆን ይገባል እንጂ ሁሌ ልክ እንደ መዘከር አይነት ነገር መሆን የለበትም ተደጋግሞ እየተወራ እና በዛ ነገር ብቻ ተኮፍሰን ወይንም ደግሞ ያንን ነገር ብቻ በማውራት አሁን ላይ ምንም ሳንሰራ ማሰለፍ የለብንም ብዬ አምናለሁ። ምክንያቱም ትንሽ ያው ወጣቱ በእንደዚህ የተወሰነ ይታለላል ብዬ እገምታለሁ ያው ይታለላል ስል ያው በአመለካከት ማለቴ ነው። ምክንያቱም ያው ጥንት እንግዲህ አባቶቻችን የሰሩት ነገር ይኖራል። ያንን ነገር ደግሞ በስፋት ሲወራ እንሰማለን። እንግዲህ ይሄ ነገር ያለፈ ነገር ነው እነሱ ሰርተው አልፈዋል ማለት ነው። ስለዚህ አሁን ላይ ያለ ትውልድ ወይንም ደግሞ ወጣት ደግሞ የራሱን ነገር ሰርቶ ነው ማለፍ ያለበት ማለት ነው። የራሱን ጊዜ የራሱን አሻራ አሳርፎ ማለፍ አለበት። ይህንን ሲያደርግ ያው ጊዜውን የዋጀ ነገር መሆን አለበት። ወይንም ጊዜውን ቁልጭ አድርጎ ሊያሳይ የሚችል ምን ያህል ዘመናዊነቱን ወይንም ደግሞ የስልጣኔው ምን ያህል ስልጣኔ ላይ እንደደረሰ ማሳየት አለበት እንጂ ይኸው የበፊቱን ይዞ እዛ ነገር ላይ ብቻ በማውራት ወይንም ታሪክ በመንገር ማሳለፍ የለብንም ብዬ እገምታለሁ። ይህ ነገር ያው እንደ ሀገር ቢሰራበት የተሻለ ይመስለኛል። ምክንያቱም አሁን ላይ ነገሮች ወደ ቴክኖሎጂ እየተቀየሩ የመጡበት ሁኔታ አለ። እንግዲህ ያ ወደ ቴክኖሎጂ እየተቀየሩ የመጡና ብዙ ነገሮች እየተለዋወጡ የመጡበት ሁኔታ ነው ያለው። ስለዚህ ከዛ ጋር ደግሞ የሰው ልጆችም አብረን መቀየር መለወጥ አለብን ብዬ አምናለሁኝ። እና ያው ከዘመኑ ጋር መሄድ እና ከቴክኖሎጂ ጋር አብሮ መራመድ ደግሞ በጣም ግድ የሆነ ነገር ነው። ስለዚህ ያንን ነገር ማድረግ አለባቸው እና አሁን ላይ ያው ትውልዱ ይሄን ነገር ማድረግ አለበት ብዬ እገምታለሁኝ። ይሄ ሀሳብ ነው ከዛ አንፃር ነው ያው ታሪክ ብቻ ዝም ብሎ መነገር የለበትም። አሁን ላይ ተሆኖ መሰራት አለበት። በቃ እነዛ ያለፉት ሰዎች የራሳቸውን ስራ ሰርተው አልፈዋል። ስለዚህ እኛ ደግሞ የራሳችንን ስራ መስራት አለብን። ወይንም የሚተላለፍ ነገር ማድረግ አለብን ለትውልድ የሚተላለፍ ነገር እና እንደዛ ያው ታሪክ ላይ ያለኝ አቋም ይህ ነው።

እሺ። በእንጨት እሳት ማብሰል ታውቃለህ ይላል አዎ በእንጨት እንግዲህ ከ አውቃለሁኝ እንግዲህ ይሄ በእንጨት እንዴት እናበስላለን ወይንም ደግሞ ምንም እናበስላለን የሚለውን ነገር ስናይ። የተለያዩ ነገሮችን እንግዲህ በእንጨት አበስላለሁኝ። ለምሳሌ ያህል እንጀራ ስጋግር ያው በእንጨት ነው እንጀራ የምጋግረው። ስለዚህ እንጀራውን ለማብሰል እንጨትን እጠቀማለሁ። ያው ትንሽ በዛ ያለ እንጨት ያስፈልገኛል። እነዛን እንጨት ሰብስቤ ያው ምጣድ ውስጥ እከታለሁ። እና ትንሽ ቀጠን ቀጠን ያለ እንጨት ከላይ አደርግበታለሁ ማለት ነው። ይህ ቀጠን ያለው እንጨት ለምድ ነው የሚጠቅመን ብለን ስናይ። በደንብ ለማቀጣጠል ይረዳናል። ወይንም ቶሎ እንዲያያዝልን ይረዳናል ማለት ነው። ከወፍራም እንጨት ይልቅ ቀጭን እንጨት ቶሎ እሳት የሚያዝ ነገር አለው። እንጨት እንግዲህ ያው እሳት ሲያያዝ ወፍራሙን ያቀጣጥለዋል ማለት ነው። ከዛ በተጨማሪ ያው የተለያየ ነገር ላደርግ እችላለሁ ለማቀጣጠል ለምሳሌ ጋዝ ካለኝ ጋዝ አስነካዋለሁ ማለት ነው እንጨቱን ያው ቶሎ እንዲነድ ነው እንደዛ የማደርገው። ያው ጋስ ከሊሊን ግን ወረቀት ልጠቀም እችላለሁ በወረቀቱና አቀጣጥዬ ውስጡ ልከተው እችላለሁ። ከዛ ባለፈ ደግሞ ፌስታልም አንዱ የማቀጣጠያ መንገድ ነው ማለት ነው። ያው ቶሎ ስለሚያያዝ ነው ማቀጣጠል በክብሪት ነው ክብሪት ነው የምለኩሰው ማለት ነው። እንግዲህ ይሄን ክብሪት ለኩሼ ነው ውስጡ የምጨምረው ማለት ነው። እንጨት ውስጥ ከተቀጣጠለልኝ በኋላ። ምንድነው የማደርገው? ያው ሙቀቱን ተመጣጣኝ ማድረግ ነው ያው ትልቁ የእንጨት ስራ። የሚፈትነውና ልምድ የሚጠይቀው ነገር እንጨታችንን ሙቀታችንን መመጠን አለብን። ስለዚህ ይኸው የሙቀት ምንጫችን ደግሞ እንጨት ነው። ስለዚህ እንጨቱን በትክክል በየቦታው አድርገን የቱ ጋር እንደሚያስፈልገው የቱ ጋር ደግሞ እንደበዛበት መመጠን አለብን ማለት ነው። ይህን ነገር እኛ ነን የምንመጥነው እንግዲህ የሚነደውን እንጨት በማንቀሳቀስ እና አቅጣጫውን በመቀያየር ምጣዳችን በደንብ እንድትግል እናደርጋታለን ማለት ነው። ምጣዳችን እንግዲህ በቂውን የሆነ ሙቀት ካገኘች በኋላ ወይንም ከጋለች በኋላ። እንጀራ መጋገር እንጀምራለን ማለት ነው። እንግዲህ ያው ከስር ከስር እንጨምራለን ምጣዷ እንዳትቀዘቅዝ ይረዳናል። ከስር ከስር እንጨምር ጨመራችን ከዛ የሚወጣው እንግዲህ ፍም አለ። ወይንም እንጨቱ ነዶ ሲያልቅ ፍም ይወጣል ያ ፍም ደግሞ ያው ለተለያየ አገልግሎት ይውላል። ለምሳሌ ወጥ ለማብሰል ሊሆን ይችላል። ብቻ ቡና ለማፍላት እንጠቀምበታለን እንደዛ ፍሙን ዝቀን ማለት ነው። በዛ መሰረት እንግዲህ በእንጨት እንጀራ አበስላለሁኝ ወይም እጋግራለሁኝ። አንዳንድ ጊዜ ያው በእንጨትም ወጥ ይሰራል በተለይ ትልልቅ የሆነ ብረት ድስት ሲጣድና በዛ ያለወጥ ሲሰራ ወይንም ደግሞ ድግስ ነገር ሲኖርና ዝግጅት ሲኖር በእንጨት ነው እንግዲህ ወጥ የሚሰራው። ይህም ያው መሬት ላይ እንክሪት የሚባል ነገር አለ እንክሪት ማለት እሳት ማንደጃ ምድጃ እንደማለት ነው። ልክ እሳት ማንደጃ ነው። ያ እንክሪት ወይንም ደግሞ ምድጃ የሚዘጋጀው ከብረት ነው በባህላዊ መንገድ ከጭቃም እናቶቻችን ይሰራሉ ያው አሁን ላይ ግን ገበያ ላይ ያለው ከብረት ነው። ዝርግ ብረት አለ ብረቱ እንግዲህ የራሱ መቆሚያዎች ቋሚ አለው ማለት ነው። ከእሱ በላይ ክብረቱ በላይ ደግሞ እንደገና ሌላ ጉልቻ አለ ያ ጉልቻ ከብረት የተዘጋጀ ጉልቻ ነው ከብረቱ ጋር አንድ ላይ የተያያዘ ነው የሚሆነው። እና እዛ ላይ ያው ጉልቻው ላይ ብረት ድስቱ ወይንም ደግሞ የሚጣደው ነገር እንዲደረግበት ነው። እንግዲህ በብረድስቱና ወይንም በዝርግ ብረምጣዱ መሃል ወይንም ብረምጣዱ ላይ ደግሞ እንጨት ይደረደራል። ያ የተደረደረው እንጨት እንግዲህ ሳትለኩሶበት ይቀጣጠልና። የምንፈልገውን አይነት ብረድስት ወይንም ደግሞ ያው የምንሰራበትን ብረድስት እጥዳለን። እና ያው እሳቱን እያነደድን እንግዲህ ቶሎ ቶሎ እናማስላለን። ያው እሳት በመሰረቱ በጣም ፈጣን ነው የሙቀት ሀይሉ ከፍተኛ ነው የሚሆነው ከሌላው ከፍም። እሳት ከፍተኛ የሆነ የሙቀት መጠን አለው። እና ያው የምንጥደው ወይንም የምናበስለው ነገር እንዳያርብን በጣም ጥንቃቄ ማድረግ አለብን ማለት ነው። በእሳት የምንጠቀም ከሆነ ምክንያቱም ከፍተኛ የሆነ ሙቀት ስለሚያገኝ ቶሎ የማረር አጋጣሚ ከፍተኛ ነው የሚሆነው። ስለዚህ እዛ ላይ ትንሽ ጥንቃቄ የሚፈልግ ነገር ነው። እንግዲህ ያው ትልልቅ ዝግጅቶች ሲዘጋጁም እንደዛ ይደረጋል ማለት ነው። በእንጨት ወጥ ይበሰላል ወይንም ደግሞ ወጥን የማብሰል ነገር አለ ማለት ነው። ያው

በመስመር ላይ ገዢ ነህ ይላል። በመስመር ላይ እንግዲህ የተለያዩ ነገሮችን እገዛለሁኝ አዎ እጠቀማለሁኝ እንግዲህ በመስመር ላይ መግዛት ስንል ምንድነው? ቤታችን ሆነን ወይንም ደግሞ የትም ሳንሄድ የምንገዛው የምንፈጽመው የግዢ አይነት ነው። እነዚህ ነገሮች እንግዲህ ለመግዛት የምትጠቀማቸው የተለያዩ ሂደቶች አሉ። ከነዛ ሂደቶች ውስጥ አንዱ የመስመር ላይ ግብይቱን አጠቃላይ ታሪክ ለማየት እሞክራለሁ። ከዛ በተጨማሪ ደግሞ ሰዎች ምን አስተያየት እንደሰጡ ከስር የሰዎችን አስተያየት ለማንበብ እሞክራለሁ ማለት ነው። እነዛን አስተያየቶች ካነበብኩ በኋላ የምፈልገውን አይነት እቃ እዛ ላይ እመርጣለሁኝ። መርጬ እንግዲህ ዋጋውን ከሌሎች የመስመር ላይ ሽያጮች ምን ያህል እንደሆነ በደንብ ለማነፃፀር እሞክራለሁ። እና ያው ዋጋቸው ከተመቸኝና እቃውን ከወደድኩት በመስመር ላይ አዛለሁ ማለት ነው። ይህን ነገር ሳደርግ እንግዲህ ያው ከቤቴ ሳልወጣ ወይንም ደግሞ ከቢሮም ቢሆን ያው ከስራዬ ሳልነሳ የማደርገው ነገር ነው። እና ይህ በጣም አሪፍ የሆነ አኗኗርን የሚቀይር ወይንም ደግሞ በአኗኗር ደረጃ በጣም ምርጥ የሆነ ነገር ነው። ምክንያቱም አንደኛ ሰአታችንን ይቆጥብልናል በሁለተኛነት ደረጃ ደግሞ ከሰዓታችን ባለፈ ጉልበታችንን ይቆጥብልናል ማለት ነው። ስለዚህ ያው እነዚህን ነገሮች ስለሚቆጥብልን ይሄ የመስመር ላይ ሽያጭ ወይንም ደግሞ ግዢ በጣም አሪፍ ነው ብዬ አምናለሁ። ጓደኞቼም ይህንን የመስመር ላይ ግዢ ያካሂዳሉ። በዛ መሰረት እንግዲህ የምፈልገውን እቃ አዝዤ ያው ብሩን እዛው አስገባለሁ ማለት ነው። ሌላው ያው ምንድነው? አንዳንድ ጊዜ የሚመጣልን ያየነው እቃና የሚመጣልን እቃ ሊለያይ ይችላል እንግዲህ እንዲህ ያለ ነገር ሲያጋጥም ነው በጣም አስቸጋሪ የሚሆነው ይሄ የመስመር ላይ ግሺ በጣም የሚያስቸግረው ነገሩ ያ ነው። ስለዚህ ምን ጊዜም ምን ማድረግ አለብን ማለት ነው? እንደዚህ ያለ አጋጣሚ ሲያጋጥመን እቃውን መመለስ አለብን ወይንም እነሱን ማናገር አለብን። ካናገርን በኋላ እንግዲህ እቃውን መመልስ አለብን። ካለበለዚያ ያ ያ ነገር የማይሆነን ከሆነ ያልፈለግነው አይነት ነገር ከሆነ በሌላ ተለዋጭ እቃ እንዲቀይሩልን ማድረግ የተሻለ ነው። ብዬ አምናለሁ ትንሽ ያው እንግዲህ ሻጮችም ይህን ነገር የማይወዱት ነገር ነው። ግን ያው እኛም ደግሞ የማይሆን እቃ ሲመጣ ወይንም ደግሞ ከጠበቅነው በታች የሆነ ጥራት ያለው እቃ ካልመጣልን ትንሽ ይከብዳል። ለመጠቀምም ስለዚህ እንደዛ ሲሆን እንግዲህ በግልጽ ላዋራቸው እሞክራለሁኝ ተለዋጭ ነገር ካላቸው ተለዋጭ እንዲልኩልኝ እጠይቃለሁ ማለት ነው። እና በዛ መሰረት ያው እቃውን ተመላሽ አደርጋለሁ። ያው ብዙ ጊዜ ግን የምናየው ነገር ያው በአካልም መቃወም ሲመጣ እንደዛ ስለሚሆን በጣም የተሻለና ምርጥ የሆነ የዘመኑ የግዢ ስርዓት ነው ማለት ነው። ይሄ የመስመር ላይ ግዢ እና ሌሎች ሰዎችን ቢጠቀሙት ብዬ እመክራለሁኝ። ያው ብዙ ነገራቸውን ይቆጥቡበታል ጉልበታቸውን አቅማቸውን ያው ጉልበት ከአቅም ጋር የተያያዘ ነገር ነው። ሌላው ከዛ በተጨማሪ እንግዲህ ጊዜያቸውንም ይቆጥብላቸዋል። ከዛ አንጻሪያው የመስመር ላይ ግዢ ቢያካሂዱ ተጠቃሚ ነው የሚሆኑት ማለት ነው። ጓደኞቼ ወይንም ቤተሰቦቼ ይህንን ግዢ ይፈጽማሉ ያደርጋሉ እና በጣም ብዙ እቃዎችን እንግዲህ ከመስመር ላይ ገዝቻለሁኝ። ከዛ በተጨማሪ ያው ይሄ ነው ያለኝ ሀሳብ።